እሺ ማር ትወዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ ማር በጣም ደስ ከሚለኝና ዳስ ከሚያሰኘኝ ነገሮች አንዱ ነው። በጣም ነው ማር የምወደው በጣም ደስ ይለኛል። ማርን እንዲሁም ቀን በቀን በመገብ በጣም ደስ የሚል ስሜት ይሰጠኛል። እና እንግዲህ ማርን የወደድኩበትን ምክንያት ትልቅ የሆነ የራሴ ምክንያት አለኝና። እንግዲህ የማር የወደድኩበትን ትልቅ የሆነ የራሴ እንዳልኩት ምክንያት አለኝ ያ ምክንያቴም ምንድነው? ማር በልዩነቴ ጀምሮ ከቤተሰቦቼ የተለያዩ እቅፎች አነሳለሁ ከፎዎች ሁለት ሶስት ከፎዎች አሏቸውና ንብ ያላቸው ያን ጊዜ ላይ። ማር ለመቁረጥ ወይም ደግሞ የማር ጊዜው ደርሶ ንቦች ሰርተው በሚገባ አሪፍ አድርገው ሰርተው የሚቆረጥበት ጊዜ ሲደርስ። እኔ መቁረጥ ያው በልጅነቴም ስለሆነ በጣም እፈራለሁ ነቦቹንም የምናደፉትን በሚገባ በጣም ስለምፈራ አልጠጋም እዛ ቦታ ላይ እና። እንግዲህ ከቤተሰብ ጋር ሆኜ ከአባቴ ጋር ሆኜ የማያቸው ወይም ደግሞ ማሳለፋቸው ጊዜያቶች አሉ። እና እንግዲህ ያን ማር እንዲቆርጥልኝ ጠይቀውና እሺ እቆርጥልሃለሁ ማታ አስታውሰኝ ይለኛል እና ማታ ሲደርስ ማሩን ኧረ ቁረጥልን ማሩን እንዴት ነው? መብላት አለብኝ ብዬ ስል አሁን ደክሞኛል ወይም ነገ ቆይ ቆይ ነገ ቆርጥልሃለሁ የሚል ህሳቤ ይሰጠኛል። እና እንደዛው እንደዛው ሲል ነገም እንደዚህ ውስጥ ጠይቀው የሆነ ምክንያት ሲያቃርብ እንዲሁ እያለ እያለ በጊዜ ሂደት ወቅቱ ወደ ማለፉ ይሄዳል። እና ከተወሰነ ጊዜ በኋላ ያንን ማር ለመቁረጥ ሲያይ ጊዜው ስለ ሄደ ማር ወቅት እንዳልኩት ወቅት አለው የማር አቆራረጥ ወቅት እና ያ ወቅት ካለፈ ማር አይኖርም ማለት ነው። ማሩን ራሳቸውን ንቦች ይመጡና ለነሱ ይጠቅማቸውን የከዳ የምንለው ወይም ደግሞ በጋይ የሚወጡበትን የራሳቸውን የሚያመቻቹበት ሂደት አለ እና ማሩን የሚጠጡበት ሂደት አለ። እና እሱ በሚመለከትበት ጊዜ ጊዜው ካለፈ ይሆናልና ማሩን መጣሁት ምንም አይነት ማር አናገኝም እና በጣም እጓጓለሁ በጣም። ያን ጊዜ በጣም ስሜቱን ሳስበው ይገርመኛል እና በጣም ነው የምጓጓበት ጊዜ በተለይ ይሄ ልጆች የሰፈር ልጆች ለዚህ ማር እንበላለን ምናምን ሲሉ ቆይ እኛም አለን ብዬ በጣም ጓጓ ነበረና። በጊዜ ሂደት እኔ እያደግኩ ስመጣኝ ደግሞ ራሴን እያወቅኩ በደንብ ስመጣ። ይሄንን ማርቆ ይሄን ራሴ ለምን አልሞክርም ብዬ የተለያዩ ቀፎዎችን መስራት የጀመርኩ በራሴ እና። እነኛ ቀፎ ሰርቼ በሚገባ ለንቦች ተደራሽ አደረኩ ወይም ደግሞ ለንቦች አሪፍ ቤት ፈጠርኩላቸው። እና አሪፍ ቀፎ ሰራሁላቸው በጊዜ ሂደት ደግሞ በሚገባ ማር የመስጫ ጊዜም ደግሞ የማር ወቅት ሲደርስ በድፍረት የሚገባ እኔ ራሴ ወደ መቁረጥ ገባሁ ማለት ነው። የቆረጥኩበትም እንግዲህ ለመጀመሪያ ጊዜ ንብስ ይነድፈኝ በጣም ጠንከር ያልኩበትም ጊዜ ነው። እና ንቦቹ በሚናከሱ ጊዜ ትልቅ የሆነ መርዝን ይረጫሉ እና ከዛ ጋርም ተያይዞ ያው ማሩን ለማውጣት እስከሆነ ድረስ በጣም በድፍረት እየነከሱኝም ቢሆን ሞከርኩ። እና ማራ አገኘሁና በጣም ደስ አለኝ በሚገባ ተመገቡትና በጣም አስደሰተኝ። በጊዜ ሂደት እያልኩ እያልኩ ከፎቹን በጣም በርካታ ማረግ ጀመርኩ። እንዲሁ ደግሞ በጣም ተለማመድኩ ከንቦቹ ጋር የንቦቹ የሚናከሱኝ ምንም ሳይመስለኝ የሚንቀሳቀስበት ሂደት አለ። እንዲሁ ደግሞ ንቡይ ሲነድፉ አንዳንድ ሰዎች ሰውነታቸው ያብጣል አንዳንድ ሰውዬ ደግሞ አያብጥምና። ከዛ ጋርም ተያይዞ ሰውነቴን በተወሰነ መንገድ አንድ ንብ ነከሰኝ ማለት ለምሳሌ ፊቴ ፊቴ በጣም ያብት ነበርና በጊዜ ሂደት ግን እየነከሱኝ ሲሄዱ ወይንም እየተላመድኩ ሲሄድ ምንም አይነት የሚያብጥ ነገር የለም። እና በዛ ምክንያት እንግዲህ የማር የመውደድ የተነሳ ራሴው በራሴው ማር እንድመገብ ራሴው ሰርቼ ቅፎቹን ሰርቼ ለንቦቹ አመቻችቼ ንቦቹ ደግሞ ማሩን እንዲሰጡኝ በሚገባ አደረኩበት ሂደት አለና። እንግዲህ ማር በሚገባ እወዳለሁ በጣም ደስ ይለኛል። ከዚህ ጋርም ተያይዞ እንግዲህ ደስ የሚለው ምክንያቱ ተፈጥሮ ማር እንግዲህ በጣም መድሃኒት ነው። ብዙ አይነት በሽታዎችን ሊፈውስ የሚችል ከብዙ አይነት መድኃኒቶች በሽታዎች ሊጠብቀን የሚችል ስለሆነ። ማረን እንግዲህ በሚገባ እወዳለሁ በሚገባ ደስ ይለኛል ማለት ነው። ይሄን ይመስላል እንግዲህ እኔ ጋር

እሺ ሌሎችን መርዳት ትወዳለህ የሚል ጥያቄ ነው። አሪፍ የሆነ ጥያቄ ነው እንግዲህ ሌሎችን መርዳት እንግዲህ ስንመለከት ሌሎች መርዳት ትወዳለህ የሚለው ጥያቄ ያው በሚገባ እወዳለሁ። በጣም ደስ ይለኛል እና የሰዎችን ችግር በራሱ ማዳመጥ ራሱ ትልቅ የሆነ ለሰዎች መፍትሄ ነው የሚሆነው። የሚረዳቸው አጥተው ለሚነግሩት አጥተው ብዙ መጉላላትና ብዙ ተስፋ መቁረጥ ውስጥ ያሉ ሰዎች አሉና ጆሮ ሰጥቶ እንኳን ማዳመጥ ትልቅ ለሰዎች መፍትሄ ነው። ትልቅ ህይወታቸው በሚገባ እንዲቀጥሉ ወይም ደግሞ ከተስፋ መቁረጥ ተነስተው ልምላሜ የሚሄዱበት ሂደት አለና እንግዲህ ሌሎችን መርዳታ በጣም ያስደስተኛል። በአቅሜ ልክም በሚገባ እረዳለሁ ለምሳሌ የማውቀውን ያህል እኔ በተረዳሁት ልክ ለሰዎችም አስረዳለሁ ማለት ነው። ያወኩትን በሚገባ ለሰዎች ማሳወቅ በጣም ደስ ይለኛል። እንዲሁም ደግሞ ሌሎችም ሰዎች የተለያዩ ችግሮች ሲደርስባቸው ከዛ ችግር የሚወጡበትን መንገድ የማውቀውን ያህል የተረዳሁትን ያህል የሚመስለኝን ያህል በሚገባ ለሰዎች እነግራለሁ። እንዲሁም ደግሞ ሰዎች በሚገባ ከዛ ነገር እንዲወጡ የበኩሌን ድርሻ ወጣለሁ። እንዲሁም ደግሞ አጋጣሚ ሆኖ ለምሳሌ አንድ ቢዝነስ የሚሰራ ሰው በድንገት ሊከስር ይችላል እና ያንንም ሲከስር አይዞህ በርታ አንተእኮ ጎበዝ ነህ ከዚህ ከዚህ ተነስተህ እዚህ ደርሰሃል። አሁን ደግሞ መክሰርህ ለበጎ ነው የተሻለ ነገር ተቀምጦልህ ሊሆን ይችላል እና የተሻለ ስራንም እንድትሰራ ሊሆን ይችላል። በርታ ጎበዝ አይዞህ የማለት ሞራሉም ሆነ አቅሙን ካለኝ በጣም ደስ ይለኛል። እና ምክንያቱም ብዙ ታታሪ ሰዎችን ስመለከት በጣም ደስ ይለኛል እኔም ከዛ አንዱ የምካተት ስለሆንኩ። በሚገባ ለሌሎች ሀሳቤንም መስጠት ሆነ በምችለው አቅም መርዳት በጣም ደስ ይለኛል። እና እንዲሁ ደግሞ በሀገራችን ትልቅ የሆነ የሰዎችን መተጋገዝ እና የመደጋገፍ ባህል አለና ከዚህ ጋርም ተያይዞ ካደኩበት ማህበረሰብ አደኩበት ቤተሰብ ጀምሮ ይህንን ህመም በሚገባ ይህንን የምንመለከተው ነው። ምክንያቱም ለምሳሌ አንድ ሰው የሆነ አጋጣሚ የሆነ አደጋ ሲደርስበት ሰዎች በሚገባ ተሰብስበው እዛ የመንደሩ ሰዎች ተሰብስበው ያንን ሰው አይዞህ በርታ የተሻለ ነገር ይመጣል እንደዚህ ነው እንደዚህ ነው። ከዚህ አይነት ስሜት መውጣት አለብህ በሚገባ መበርታት አለብህ ይሄን ይሄን ብታደርግ ጥሩ ነው። እንደዚህ እንደዚህ እያሉ በጣም ትልቅ የሆነ ሰዎችን ማበረታታት የሚሰጡ ሰዎች አሉ። እንዲሁም ደግሞ ሀገራችንም ስንመለከት በጣም ትልቅ የሆነ ተስፋ የመቁረጥ ውስጥ የገቡ ሰዎችንም በተለያየ መንገድ ሰዎች እያገኙ ወደ ተስፋ መለምለም ወይም ደግሞ ወደ ህይወት ወደ ማደስ የሚያስገቡ ሰዎችን በጣም ተመልክቻለሁ። እና ከዚህ ጋር እዚህ ጋርም ተያይዞ ትልቅ የሆነ የአእምሮ ደስታና የአእምሮ ሰላምን የሚሰጥ እንደመሆኑ መጠን። እነኛን ሰወች ሳይ በጣም እኔም ከዚህ ከማደርገው ነገር የተሻለ ለማድረግ የምጓጓበት ወይም ደግሞ እማልምበት ሂደት አለና። ትልቅ የሆነ አስደሳች የሚባል ስሜትንም የሚያሳልፉበት ሂደት አለና ከዚህ ጋርም ተያይዞ ትልቅ የሆነ የመንፈስ እርካታ የሚኖሩበት ሂደት አለና። አንድ ሰው ለምሳሌ የሆነ ችግር ገጥሞት እሚነግረው እንኳን አጥቶ ብቻውን እያብሰለሰለ ብቻውን ተሸክሞ ከሚንቀሳቀስ ይልቅ ጠጋ ብሎ ምንድነው? የሆንከው ብሎ ሲጠየቅ እንደዚህ እንደዚህ ሆኜ ነው እንደዚህ ሲል እንግዲህ ለሰው ነው ሰው መድሃኒቱ የሚባለው። እና እሱ ከባድ ያለው ነገር ለአንድ ሰው በጣም ቀላል ሆኖ ሊገኝ ይችላል ለአንድ ሰው በጣም አስቸጋሪ ነው። ይሄንን መውጣት አልችልም የሚለው የሚለውን ያ ሰው አልፎት በዛ መንገድ ትልቅ ደረጃ ላይ ደርሶ ሊመልከት ይችላል። እና ለሰዎች ችግራችንን ስንነግር መፍትሄ አይጠፋም ማለት ነው። ቢያንስ አቅጣጫ አቅጣጫ እንኳን የሚያሳዩን ሰዎች አይጠፉምና ይሄንን ታሳቢ አድርገን በሚገባ ለሌሎች መርዳት። በሚገባ መርዳትና ሰዎችን ማዳመጥ አለብን ብዬ አስባለሁ። እና ለሌሎች መርዳት በሚገባ እወዳለሁ እና በጣም ደስ ይለኛል። ባለኝ አቅም ባለን እውቀት ባለኝ የአቅም ደረጃ ሰዎችን በአቅሜ ልክ መርዳት ደስ ይለኛል። በጊዜ ሂደትም ራሴን በደንብ እያሻሻልኩ ስመጣ እንዲሁም በጣም ከፍ እያለ የመርዳቴ ሂደት ወይም ደግሞ ሰዎችን የማገዝ ሂደቴ በጣም ያድጋል ብዬ አስባለሁ። እንደ አጠቃላይ ይሄን ይመስላል ማለት ነው

እሺ ኮፊያ ማድረግ ትወዳለህ የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው እንግዲህ ኮፍያ። ማድረግ እኔ አልወድም እንደ እውነታው ኮፍያ ማድረግ ደስ አይለኝም ማለት ነው። እንግዲህ ብዙ ሰዎች ሲያደርጉት እመለከታለሁ። እንዲሁ ደግሞ ብዙ ሰዎች ኮፍያ ያደርጋሉ እና እንደውም አንድአንድ ጊዜ ኮፍያ የሚያደርጉ ሰዎች። ኮፍያው ራሱ መላጣ የሚያደርጋቸው ሂደት አለና ይሄንንም ስመለከት እግር ይገርመኛል። እና ከሲጋም ተያይዞ ደግሞ መላጣ የሆኑ ሰዎች ኩፍያ ሳያደርጉህ በፊት መላጣ ሆነው ከዛ በኋላ መላጣቸው እንዳይታይ ኮፍያም የሚያደርጉ ሰዎች አሉና እንደ አጠቃላይ። ወጣት በሀገራችን ስንመለከት እንግዲህ ወጣቶች ኮፍያ አያደርጉም ማለት ይቻላል። ሙሉ በሙሉ የሚያደርጉት እንግዲህ ትላልቅ ትልቅ ትልቅ ያለ እድሜ ላይ ያሉ ሰዎች ናቸው። በጣም ኮፍያ የሚያዞትሩት እኔ በእድሜ ደረጃም የሆነ ይሄ ነገር የሚመጣው በሚገባ ባልረዳም። አሁን እኔ ባለውበት በወጣትነት እድሜ ላይ ግን ኩፍያ ማድረግህ ደስ አይለኝም ወይ ደግሞ ኮፊያን ማድረግ ያንህል እርካታ አይሰጠኝም ማለት ነው። እንግዲህ ኮፍያ ስንመለከት አንዳንድ ጊዜ ኮፍያ በጣም ጌጥ የሚሆኑበት ሂደት አለና እንዲሁ ደግሞ። የአሰራር ሂደታቸው ለየት ለየት ያሉ የኮፍያ አይነቶች አሉ እና ይሄንን ኮፍያ ደግሞ በሚገባ የምትጠቀምበት ሂደት አለ። እኔ እንደውም ኮፍያ የምጠቀምበት ከስንት አንዴ የምጠቀመው በማየት ጊዜ ነው። በጣም ብርድ በሚሆንበት ጊዜ በጣም አየሩ ከባድ ከባድ የሚሆንበት ጊዜ ላይ። በሚገባ ኮፍያ እጠቀማለሁ ምክንያቱም የምጠቀምበትም ዋናኛ ምክንያት ብርዱ ትንሽ አስቸጋሪ ሊሆን ስለሚችል ከዛ ጋር ተያይዞ ትልቅ የሆነ ጥንቃቄን ለማድረግ ኮፍያ እጠቀማለሁ ማለት ነው። ያንን ብርድ ለመከላከል ትልቅ የሆነ ዋስትና ይሰጠኛል። ኮፍያው ማለት ነውና። እንዲሁ ደግሞ ሙቀት ይሰጣል ማለት ነው። እንግዲህ ኮንፍያ ብዙም ጊዜ ሲያደርጉ እንዳልኩት የምመለከተው ትላልቅ ሰዎች ናቸውና ከእነሱ ጋር ተያይዞ ደግሞ ህፃናቶችም የሚያደርጉበት ሂደት አለ። እንግዲህ ህፃናቶች ለምሳሌ ስቴት እህቶቻችን ሊሆን ይችላሉ ትናንሽ ህፃናት በሆኑበት ጊዜ ትምህርት ቤት ለምሳሌ ሲሄዱ ኩፍያ ያደርጋሉ አንደኛ ፀሀዩም እንዳይጎዳቸው ያደርጋሉ እንዲሁም ደግሞ። የተለያዩ አቧራ ፀጉራቸው ላይ እንዳያርፍም ደግሞ ፀጉራቸውን እንዳያበላሽህ ያደርጋሉ እንዲሁም ደግሞ ገና ልጅ ስለሆኑ። አይምሮአቸው ሁሉን ነገር መቆጣጠሩን ደግሞ መመከት ስለማይችል ለምሳሌ በጣም ብርድ በሚሆንበት ጊዜ አእምሮአቸው ስለማይችል ገና ልጅ ስለሆኑ። ያንንም ታሳቢ በማድረግ እንዲሁም ጆሯቸውም በተለያየ ለምሳሌ ንፋስ አሁን ሀይለኛ ንፋስ በሚነፍስ ጊዜ የንፋሱ አቅም ጠንካራ ሲሆን ጆሮ ሊጎዳ ይችላል። እና ያንንም ታሳቢ ተደርጎ ለጆሮም የሚሆኑ አንድ ላይ የሚያደርጉበት ወይም ደግሞ ኮፍያ የሚደፉበት ሂደት ነውና። እንደ እዛ አጠቃላይ ይሄንን ስንመለከት እንግዲህ ኮፍያ ኖርማል ኮፍያ ባልጠቀም ያው ተለያዩ የልብስ ለምሳሌ ሹራቦች። ኮፍያ ያያንን በሚገባ መጠቀም ደስ ይለኛል እንዲህ ለብቻ ያለው ሹራብ። ያልሆኑ ለብቻ የሚለበስ ኮፍዬያዎችን ነው መጠቀም ደስ የማይለኝ። እና እንዲሁም ለምሳሌ የተለያዩ ጨርቅ ልብሶችም ደግሞ የተለያዩ ሹራቦች ላይ ያሉ ኮፍያዎችን እንደ አየር ሁኔታው እጠቀማለሁ ማለት ነው። ቅዝቃዜ ሲኖር እጠቀማለሁ እንጂ ያን ያህል እሱንም በሚገባ በየሰአቱ እየደፋሁ አልጠቀምም ወይ ደግሞ። ጭቅላቴ ላይ ያደረኩ አልጠቀምምና አየሩ ትንሽ ከበደ ሲለኝ በጣም ብርድ ሲሰማኝ ደረብረብ ለማድረግ ኮፍያን እጠቀማለሁ እና እንደ አጠቃላይ ይሄ የአየር እምነቱ ጋም ተያይዞ ነው እንግዲህ ኮፍያ የምጠቀመው ማለት ነው። ይሄን ይመስላል እንግዲህ። ይሄ ኮፍያ የአጠቃቀሜ ሂደት እና በጊዜ ሂደት ትላልቅ ሰዎችም ኮፍያን በጣም ያዘውትራሉ እና እስቲ በጊዜ ሂደትም የሚመለከተው ይሆናል። ኮፍያ ያህል ጥቅም እንዳለው እና። ይመስላል በእኔ በኩል ያለው እንግዲህ ኮፍያን እንዳልኩት። በተወሰነ መንገድ ነው የምጠቀመው። እሱን የምጠቀመው ደግሞ ከአየር ንብረቱ ጋር ተያይዞ ለምሳሌ የቱታ ወይም ደግሞ የተለያየ

እሺ የትኛውን ወት ትወዳለህ የሚል ጥያቄ ነው አሪፍ ጥያቄዎች ነው እየተጠየኩ ያለሁት በጣም ደስ ብሎኛል እና እንግዲህ የምወደው ወቅት በጣም የሚያስደስተኝ ወቅት እንግዲ ስንመለከት ያው ሁለቶች እንዳልኩት ከአሁን በፊትም አራት አይነት ወቅቶች አሉና እኚህ ወቅቶች የመጀመርያው እንግዲህ ስናይ በጋ የምንለው ማነው በልግ የምንለው ነው በመቀጠል ስናይ ደግሞ ክረምት የምንለው እንዲሁም ደግሞ ጸደይ የምንለው እና እንዲሁም በጋ የምንለው የወቅት አይነት ነው ማለት ነው እንግዲህ ወቅትን ስንመለከት በሀገራችን ያለውን የወቅት አይነት ነው የጠቀስኩት እና እንግዲህ በታም እኔ ደስ የሚለኝ በጣም የምደሰትበት ወቅት ምንድነው ክረምት ነው እኔ በጣም ደስ የሚለኝ ምክንያቱም ክረምት ደስ የሚለኝ ምክንያት ከልጅነቴም እንዳልኩት ያደኩበት ገጠር ማህበረሰብ እንደመሆኑ መጠን ክረምት የሚያስደስተኝ ዋነኛው ምክንያት ለምሳሌ በጋ ሲሆን የተለያዩ እጽዋቶች ደርቀው የተለያዩ ማበብ የሚገባቸው እጽዋቶች ደርቀው እንዲሁ ደግሞ መልከአ ምድሩ ምድሩ በሙሉ በሳር ተሸፍነው የነበረው ተጣም በደረቀ ሁነታ ውይም ደግሞ በጣም ነጭ የሚሆንበት ሂደት አለና። እንዲሁም ደግሞ እንስሳዎች ተዘዋውረው ሲበሉ ምግብ የሚያጡበት ሂደት አለ። በበጋ ሲሆንና የተለያዩ ቅጠላ ቅጠሎች ስለሚያገኙም ደግሞ የተለያዩ እርጥብ እርጥብ የሆኑ ሳሮችን ስለማያገኙ ከዚህ ጋር ተያይዞ ትልቅ የሆነ የወቅት መለዋወጥ ሂደት አለና እንግዲህ እንዳጠቃላይ ይሄን በጣም ደስ የሚለኝ የወቅት አይነት ምንድነው ይሄ ክረምት የምንለው ወቅት ነው ማለት ነው እንግዲህ ክረምትን ስንመለከት ትልቅ የሆነ እርካታ ያለው ወይም ደግሞ ትልቅ የሆነ ስሜትን የሚያድስ ወቅት ነው እኔ እንደተረዳሁት ይሄን ይመሰለ ማለት ነው። እንደ አጠቃላይ ወቅቱን ስናይ ክረምት እንግዲህ ዋነኛ የሚያስደስተው ምክንያት ምንድነው ብለን ስንመለከት ትልቅ የሆነ ስመትን የሚያድስ ወቅት ነውና ክረምት ሲሆን በሚገባ የተለያዩ እጽዋቶች የሚለመልሙበት ወይም ደግሞ የተለያዩ መልክአ ምድሩ የሚያምርበት ሂደት አለና ከዚህ ጋርም ተያይዞ ትልቅ የሆነ ውጤትን የምናይበት ወይም ደግሞ ማህበረሰቡ ለምሳሌ አርሶ አደሩ ሊሆን ይችላል በሚገባ ምርቱን ወደ ከመሬት ጋር የሚያገናኝበት ወይም ደግሞ መሬቱን አለስልሶ የሚዘራበት ሂደት ነው እና በጣም ደስ የሚለኝ ጊዜ ያ ጊዜ ነው ማለት ነው። ምድሩ በሙሉ በአረንጓዴ እጽዋት ይከበባል። እንዲሁም ደግሞ የተለያዩ ቅጠሎች በሚገባ አረንጓዴነታቸው ይዘው የሚቀጥሉበት ሂደት ነው። ወይም ደግሞ የሚለመልሙበት ሂደት ነው ከዛም ጋር ተያይዞ ትልቅ የሆነ ለእንስሳዎች መኖ በሚገባ ይኖራል እንዲሁ ደግሞ አቀማመጡን ምድሩን በሙሉ ስናይ በጣም አረንጓዴ የተሸፍኖ ትልቅ የሆነ ደስታን የሚፈጥር ስሜት የሚፈጥር ሂደት አለው እና ከዚህ ጋር ተያይዞ ትልቅ የሆነ የሚያስደስተኝ ጊዜ ነውና በሚገባ ነው ደስ የሚለኝ። ክረምት ወቅት ነው ማለት ነው እንዲሁም እዚህ ጋር ተያይዞ ሁለተኛ ላይ በጣም ደስ የሚለኝ እንግዲህ ዘመን መለወጫ ላይ የምናየው ወይም ደግሞ መስከረም ላይ የምናየው በጣም ያ ጊዜ ላይ በጣም ደስ ይለኛል ማለት ነው መስቀልም አካባቢ ላይ ለመስቀል አካባቢ የተለያዩ ወፎች የማይታወቁ ወፎች በጣም የሚያማምሩ በጣም ትልቅ አበባ የሚመስሉ ወፎች የሚመጡበት እና ከተወሰነ ጊዜ ሁሃላ ደግሞ የሚጠፉበት ሂደት ነውና የመስቀል ወፍ እንዲያውም እንደ መስቀል ወፍ ጠፋሽ ይባላል እና የመስቀል ወፍ ለተወሰነ ጊዜያት ብቻ ሳምንት ሳይቆዩ ይጠፋሉ ማለት ነው። በጣም ያማምራሉ እንዲሁ ደግሞ የተለያዩ አበቦች የሚያብቡበት ሂደት ነው። ለምሳሌ አደይ አበባን ስንመለከት መስከረም ላይ ፍክት የሚልበት ነው እና የተለያዩ እጽዋቶች በሚገባ የሚያብቡበትና ትልቅ የሆነ ስሜትን የሚያድስ የምድር አቀማመጥ ላይ ያረፉና ደስ የሚሉ ናቸው ማለት ነው ይሀን ይመስላል እንደ አጠቃላይ እንግዲህ ደስ የሚሉ ወቅቶችን ስንመለከት ይሄን ይመስላል ከዚህም ጋር ተያይዞ ትልቅ የሆነ ስሜትን የሚያድሱ ወቅቶችም እንደዚሁ አሉና እነሱንም በትወሰነ መንገድ በጊዜው ሂደት የምናያቸው ይሆናል

እሺ ድንጋይ ስብስብ ታደርጋለህ። የሚል ጥያቄ ነው። እንግዲህ ድንጋይ መሰብሰብ ወይም ደግሞ ድንጋይን አንድ ቦታ ማከማቸት የተለያዩ ጥቅሞች አሉት። እና በሚገባ የሰበሰብኩበት ጊዜ ነበርና ያው በየጊዜው ባላደርግም የተወሰነ ጊዜ ላይ ያደረኩበት ሂደት አለና ያንንም ያደረኩበት ምክንያት እንግዲህ ድንጋይ ለተለያየ ጥቅም እናውለዋለን። ማለት ነው ለምሳሌ የተለያዩ ቤቶችን ስንሰራ ለምሳሌ ከስር ዋለክ ሲታሰር አሸዋና ሲሚንቱ ሲገናኝ ድንጋይ ያስፈልጋል። ቅርጹን ለማስያዝ እና ያንን ለማድረግ ነው እንግዲህ ድንጋይ እኔ የሰበሰብኩት ማለት ነው። እንዲሁ ደግሞ ከዛ ማለት ሲል ተለያዩ የድንጋይ አይነቶችን ተከስክሰው ለምሳሌ ከስር ቤት ከመጀመሪያው ክፍል ውስጥ የሚገባ የድንጋይ አይነት አለ ደቃቂ ድንጋይ እና ከዛ በኋላ ነው እንግዲህ ሊሾ የሚደረገው ወይም ደግሞ አሸዋና ሲሚንቶ ተገናኝቶ የሚስተካከለው እና የሚሰራው እና እንግዲህ ድንጋይ ብዙ አይነት ጥቅም አለው። ብዬ አስባለሁ ምክንያቱም ትልቅ የሆነ በሀገራችንም ትልቅ የሆነ የድንጋይ ክምችት አለና እንግዲህ ድንጋይ በተለያየ መንገድ እንጠቀማለን። የምፈልገውን ነገር ለማቆም ትልቅ የሆነ ጥቅም አለው። ብዬ አምናለሁ። ድንጋይና እንዲሁም ደግሞ የተለያዩ ስራዎች የሚሰራበት በድንጋይ በብዙ መንገድ ድንጋይ ጥቅም አለው ለምሳሌ አስፋልት እንኳን ሲሰራ በጥልቀት ተቆፍሮ መሰረቱን ነው የሚጣለው ሁሉ ያ ድንጋይ ግን ቦታው ላይ ለምሳሌ እዛ የተሰመረበት ወይም ደግሞ አቅጣጫ በተያዘበት ቦታ ላይ ለምሳሌ ንጣፍ ወይ ደግሞ በቀልቴ የምንለው ድንጋይ ካለ ያ ድንጋይ ትንሽ ብቻ ጠረብ ጠረብ ተደርገው ይተዋል። ምክንያቱም ምንም አይነት ጉዳት ወየም ደግሞ ችግር ስለማያመጣ ትልቅ የሆነ ስሜትን የሚሰጠኝ ደግሞ የገንዘብ ወጪን የሚቀንስ ነውና በሚገባ ያንን መሬት ወይም ደግሞ ያንን ቦታ ሳይቆፈርም ሆነ ብዙ ወጪ ሳያሶጣ በሚገባ የአስፋልት ላይ መነጠፍ ይችላል። እና ወይም ደግሞ መሰራት ይችላል። እና ከዚህ ጋር ተያይዞ ትልቅ የሆነ ድንጋይ ጥቅም አለው። እንዲሁም ደግሞ ብዙ ኪሎሜትሮችን ብዙ ርቀቶችን የሚሰሩ መንገዶች አሉ። ከከተማ ከተማ የሚሄድ መንገድ ይሰራል። እና ከዛ ጋር ተያይዞ እንግዲህ ሙሉ በሙሉ በሚባል ደረጃ ድንጋይ ያስፈልጋል። እና ያው ከስር የሚሞላው ሙሉ ኮረት የሆነ ድንጋይ ነው አስፋልቱን ለመስራት እና ከዛም ሲቀጥል ነው እንግዲህ አሸዋና ሲሚንቶም የሚገናኘው ማለት ነው። ተገናኝቶ ነው አሁን ላይ የሚነጠፈው ወይ ደግሞ የሚሰራው እና ከዚህ ጋር ተያይዞ እንግዲህ ድንጋይ ምን ያህል ወሳኝ እንደሆነ መመልከት እንችላለን። ማለት ነው ለምሳሌ አስፋልት ሲሰራ ደስ የሚል ነው። ከተሰራ በኋላ ግን ከውስጡ ምን ያህል ድንጋይ እንደገባበት የሚያውቀው የሰራው ሰው ነውና ድንጋይ ትልቅ የሆነ ጥቅም አለው። ብዬ ነው የማስበው። እንዲሁም ድልድዮች ሲሰሩ የተለያየ የመንገድ አቀማመጦች ሲስተካከሉ ደግሞ ሲሰሩ በሚገባ ድንጋይ የሚጠቀምበት ሂደት አለ ትልቅ የሆነ ጥቅም አለው። ማለት ነው ድንጋይ እንደ አጠቃላይ ድንጋይ ሰብሰብ ሰብሰብ ታደርጋለህ ወይ ደግሞ ትሰብስባለሁ ለሚለው ጥያቄ አዎ በሚገባ የሰበሰብኩበት ጊዜ አለ ያው በየቀኑ ባልሰበሰብም ወይም ደግሞ በየጊዜው ባልሰበሰብም በተወሰነ መንገድ እሰበስባለሁ። ማለት ነው እና እንደ አጠቃላይ የድንጋይ የምሰብሰብ ሂደት ይሄን ይመስላል። ማለት ነው እንዲሁም ደግሞ ድንጋይን ስንመለከት እንግዲህ በተለያየ መንገድ እንጠቀመዋለን። ለምሳሌ ተፈረካክሶ ትልቅ የሆነ ወደ ተለያየ ወደ ቤተ መስሪያ እንዳልኩት እንጠቀመዋለን እንዲሁም ደግሞ የምንፈልገው ቦታ ላይ ለምሳሌ ይሄ የአካባቢያችን ትልቅ የሆነ የመኪና መኪና የሚገባበት ሆኖ ትንሽ ውሃ የሚወረዛ ከሆነ ያ ድንጋይ የፈሰስበት በቀላሉ ቀለል ብሎ መኪና እንዲንቀሳቀስበት ያደርጋል። እና እንዲሁም ደግሞ ጭቃ ባለበት ቦታ ላይ ለምሳሌ በገጠር ቦታ ላይ ሰዎች ድንጋይ ያደርጉና በዛ በድንጋይ ላይ ይራመዳሉና ትልቅ የሆነ ድንጋይ ጥቅም አለው። ማለት ነው በተወሰነ መንገድ ያው ጥቅሙን ለማየት ሞክሬያለሁ። ብዬ አስባለሁ እና ከዚህም የተሻለ ብዙ ጥቅሞች አሉት። እንደ አጠቃላይ ይሄንን ይመስላል ማለት ነው። ድንጋይ አጠቃቀም

"እሺ ኢሜል ትጠቀማለህ?" የሚል ጥያቄ ነው። እንግዲህ ኢሜልን ስንመለከት ብዙ ነገሮችን የምንላላክበት ነው እና ኢሜል በሚገባ እጠቀማለሁ፤ እና በጣም ጥሩ የሚባል ነገር ነው ኢሜል እንግዲህ በሚገባ እጠቀምበታለሁ ማለት ነው፤ እና ኢሜልን እንግዲህ ስናይ የምንፈልጋቸውን ነገር የምንላላክበት የተለያዩ እኛን ሊገልጹ የሚችሉ ነገሮችን ወይም ደግሞ ሰዎች እኛን ሲፈልጉ በዛ በኢሜል አማካኝነት ከእኛ ጋር ማውላት ይችላሉ፤ እና ሰዎችን በብዙ መንገድ የምንገናኝበት ወይም ደግሞ የምናወራበት መንገድ አለና እንግዲህ ከዛ ውስጥ አንደኛው ኢሜል ነውና ይሄንን ኢሜል ተጠቅመን የተለያዩ ስራዎችን እንሰራለን እንዲሁም ደግሞ የተለያየ የተለያየ ከሰዎች ጋር የምንፈልገውን ነገር እንነጋገራለን፤ እንዲሁ ደግሞ ከተለያየ አለም ሀገራት ጋር ካሉ ሰዎች ጋር መነጋገር እንችላለን በኢሜላችን ማለት ነውና ትልቅ የሆነ ጥቅም አለው ኢሜል እንግዲህ እንደ ደግሞ የተለያዩ እንደ ኢሜል የምንላላክበት ለምሳሌ አሁን ስንመለከት ቴሌግራምንም መመልከት እንችላለን። እንዲሁም ደግሞ የተለያዩ ዌብሳይቶችንም መመልከት እንችላለን እና ከዚህ ጋርም ተያይዞ ነው እንግዲህ ብዙ ነገርን የምንላላክበት ማለት ነው። እና እንደ አጠቃላይ ደግሞ ኢሜልን ስንመለከት ሰዎች በቀላሉ ወደ እኛ መልእክት የሚልኩበት እኛም ደግሞ ያንን መልእክት ተቀብለን በሚገባ ለእነሱ ምላሽ የምንሰጥበት ሂደት አለና ይሄን ይመስላል እንግዲህ የኢሜል አጠቃቀሜ በሚገባ እጠቀማለሁ የምጠቀመውም ለተለያዩ ለስራ ጉዳዮች ነው እና እንዲሁም ከተለያዩ ሰዎች ጋር የማወራበት ጊዜ የኢሜል አድሬሴን እሰጣቸውና በዛ መንገድ እንድናወራና በሚገባ ስራችንን እንድንሰራ የምናደርግበት ሂደት አለ። እንግዲህ ኢሜልን ስንመለከት የተለያዩ ስራዎችን ኖርማል የገንዘብ ሊያመጡልን የሚችሉ ነገሮችንም በሚገባ እንሰራበታለን ማለት ነው ኢሜልን ወይም ደግሞ እንጠቀምበታለን። ኢሜል እንግዲህ ስንመለከት ትልቅ የሆነ ጥቅም አለው ለስልካችን ማለት ነው። ምክንያቱም ለምሳሌ አንድ አፕሊኬሽን ብናወርድ ከ አፕ ስቶርሞ ሆነ ከፕሌይ ስቶር ብናወርድ ምንድነው ያ ያወረድነውን አፕሊኬሽን ግዴታ ሳይን አፕ ማድረግ አለብን ማለት ነው። የአንድ ሳይን አፕ የምናደርገው እንግዲህ ኢሜል ከሌለን አስቸጋሪ ነው የሚሆነው እና ኢሜል ግድ ሊኖረን ይገባል እና በዛ በኢሜል አማካኝነት ነው ያንን ያንን አፕሊኬሽን መክፈት የምንችለው እና እንግዲህ ኢሜል ምን ያህል ወሳኝ እንደሆነ በዚህም መመልከት እንችላለን እና ማንኛውንም አፕሊኬሽን ለመክፈት አልፎ አልፎ ኢሜል የማይፈልጉ አፕሊኬሽን ቢኖሩም ግን ለኛ በጣም ወሳኝ የሚባለው አፕሊኬሽን ሙሉ ሙሉ ኢሜል ይፈልጋልና ያንን ኢሜል ደግሞ በሚገባ መጠቀም አለብን ማለት ነው እንደ አጠቃላይ። ኢሜሉን እንግዲህ የምንጠቀምበትም መንገድ ብዙ አይነት ኢሜሎችን ከፍተን ልንጠቀም እንችላለን። እንዲሁም ደግሞ አንድ ብቻ ኢሜል ከፍተን እንጠቀማለን እና ቢያንስ ሁለት ሶስት ሊሆን ይችላል ወይም ደግሞ ሁለት ሊሆን ይችላል፤ እና የምንጠቀምበት ሂደት እንግዲህ የኢሜላችንን ዋናኛ መጠቀማችን ብቻ ሳይሆን ፓስወርዱንም በሚገባ መያዝ ይኖርብናል ብዬ አስባለሁ፤ እና ከኢሜል ጋር ተያይዞ እና ፓስወርዱ ጠፍቶ ትንሽ መቸገር ሊኖር ስለሚችል ያንም ግንዛቤ ውስጥ መክተት ያስፈልጋል። ምክንያቱም አንድ አፕሊኬሽን ለመክፈት ያንን ነገር እንጠቀማለን እና ይሄንንም ከዚህ ጋርም ተያይዞ ትልቅ የሆነ ጥንቃቄ መኖር አለበት ማለት ነው በኢሜል አማካኝነት የተለያዩ መረጃዎች ይመጡልናል ወይም ደግሞ የተለያዩ ስራዎች ይመጣሉ እንዲሁም ደግሞ የተለያየ ሰዎች ጋር የምንነጋገርበት ሂደት አለና እንግዲህ እንደማንኛውም መነጋገሪያ ክፍል ኢሜል በጣም ወሳኝ የሚባል ነገር ነው ብዬ ነው የማምነው እና ከዚህ ጋር ተያይዞ ትልቅ የሆነ ጥቅምን የምናገኝበት ነው ማለት ነው ኢሜል። እንግዲህ ይሄን ይመስላል እንደ አጠቃላይ የኢሜል ጥቅም እና ትልቅ የሆነ ጥቅም አለን ማለት ነው ስልክ ያዝን ማለት ግዴታ ኢሜልም መኖር አለበት ማለት ነው። ብዙ ነገሮችን ለማወቅ ለመክ ለመክፈት ይጠቅማል ማለት ነው ኢሜል ይሄን ይመስላል እንደ አጠቃላይ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ የሚል ጥያቄ ነው እንግዲህ የተበላሸ ነገር ብዙ ፊት የሚበላሹ ነገሮች አሉ ብዙ ለምሳሌ ማሽን ሊሆን ይችላል እንዲሁ ደግሞ የተለያዩ መገልገያ ቁሶች ሊሆኑ ይችላሉና። ብዙ ነገሮች ሊበላሹ ይችላሉና ከዚህ ጋር ተያይዞ እንግዲህ የተበላሹ ነገሮችን ማስተካከል ትችላለህ የሚለው ጥያቄ እንግዲህ በተወሰነ መንገድ እሞክራለሁ ያው ሙሉ ሙሉ ባልችልም በተወሰነ መንገድ እችላለሁ ማለት ነው። በአጠቃላይ ይህን ይመስላል። የምችልበትም መንገድ ማለት ነው። ትልቅ የሆነ የ የማሽን አጠቃቀም ወይም ደግሞ በተለያዩ የ የማሽን አይነቶች ይኖራሉ። እና ከዚህ ጋር ተያይዞች የሚበላሹ የማሽን አይነቶች አሉ እንዲሁም ደግሞ ትልቅ የሆነ የመበላሸት ባህሪ የሚያሳዩ ማሽኖች አሉ። እንዲሁም ደግሞ ብዙ ነገሮች የሚበላሹበት ሂደት አለ። ለምሳሌ በቤት ውስጥ በምንገለገልበት እቃዎች የሚበላሹ እቃዎች አሉና ከዚያ ተያይዞ ትልቅ የሆነ የመበላሸት ባህሪ አላቸው ማለት ነው። እንደ አጠቃላይ ስንመለከት እንግዲህ በተወሰነ መንገድ ቀለል ቀለል ያሉ ስራዎችን ወይም ደግሞ የተበላሹ ነገሮችን ማስተካከል እችላለሁ ያው ከባባድ የሆኑትን ባልችልም በተወሰነ መንገድ አነስ አነስ የሚሉትን ነገር በሚገባ እሞክራለሁ። ወይም ደግሞ እችላለሁ። እና ከዚህ ጋር ተያይዞ ትልቅ የሆነ የ ሙያ ወይም ደግሞ ትልቅ የሚባል የአሰራር ሂደት ያስፈልጋል ብዬ አስባለሁ። ምክንያቱም የትኛውንም ስራ ለመስራት ትልቅ የሆነ እውቀት ያስፈልጋል ብዬ አስባለሁ። ያው በተወሰነ መንገድ ብንሰራውም በጊዜ ሂደት ደግሞ ያንን ነገር ከቻልን እየተማርን ካልቻልን ደግሞ በሚገባ እኛ የተረዳን በሄድን ቁጥር ትልቅ የሆነ የእውቀት አድማሳችን እስኪ ሰፋ ሲሄድ ብዙ ነገሮችን ማስተካከል ብዙ ነገሮችን መግጠም እንዲሁ ደግሞ የተበላሹ ነገሮችን በቀላሉ ማስተካከል እንችላለን። እና ስንመለከተን ይሄንን ጉዳይ ጥሩ የሚባል ሙያተኛ ለመሆን እንግዲህ የተለያዩ ኮርሶችን መውሰድ የሚያስፈልጋል እንዲሁ ደግሞ የተለያዩ ሙያ ነኮች ትምህርቶችን መውሰድ እንዲሁም በሰዎች የሚሰሩትን በሚገባ ማየት ይኖርብናል ብዬ አስባለሁ። እንደ በአጠቃላይ ስንመለከት ትልቅ የሆነ የሙያ ዘርፍ ነው። እንግዲህ የተብላሹ ነገሮችን ማስተካከል የማስተካከያ ዘርፍ እና እዚህ ጋር ተያይዞ ትልቅ የሆነ እውቀት የሚፈልግ ወይም ደግሞ ትልቅ የሆነ ጥንቃቄን የሚፈልግ ነገር ነው ብዬ ነው የማስበው። እንዲሁ ደግሞ በተወሰነ መንገድ ብሰራውም በጊዜ ሂደት ተማሪ ሰው ይበላሻልና ከኔ ሻል ያለ ባለሙያ ቢመጣ ትልቅ የሚባል የሙያ ግዴታውን የሚፈጥርበት ሂደት አለና እንደ አጠቃላይ ይሄን መገንዘብ ሲኖርብናል ብዬ አስባለሁ። እንዲሁ ደግሞ የምሰራውንም ሙያ አለን ብቻ ለጊዜው የተወሰነ በልምድ ባገኘናት ሙያ ብቻ መንቀሳቀስም መስራት ብቻ ሳይሆን ትልቅ የሆነ የአሰራርም ክህሎትንም ማዳበር ጥሩ የሚባል ነገር ነው ብዬ ነው የማስበው። እኔና የተለያዩ ነገሮችን ስንሰራ አንጋጣሚ ሆኖ በስህተት ለምሳሌ አንድ ለምሳሌ የተበላሸ ለምሳሌ የቴሌቪዥን ሊሆን ይችላል። ወይም ዲሽ ሊሆን ይችላል። ሙያ ያለው ወጣት ወይም ደግሞ ሙያ ያለው ሰው ማምጣታችን ዋናኛ ጥቅሙ ለምሳሌ ከውስጡ ለምሳሌ የሚፈታ ነገር ሲሆን የተለያዩ ነገሮች ከውስጡ ሊወጡ ይችላሉ። ለምሳሌ ስልክን ብንመለከት እኛ ሳናውቅ ከውስጡ ጠብ ሊሉ የሚችሉ ነገሮች ይኖራሉ እና እነኛን ነገሮች በጥንቃቄ መስራት ይኖርብናል። ብዬ አስባለሁ። እና ባለሙያ ቢያያቸው ትልቅ የሆነ ጥቅም አለው ብዬ አስባለሁ። እና እኛም በተወሰነ መንገድ ሙያ ካለን መመልከት እና እንደ አጠቃላይ የተበላሹ ነገሮችን ማስተካከል በተወሰነ መንገድ እሞክራለሁ። ያን ያህል ግን ልምዱም እውቀቱም የለኝም። እና ሙያተኛ ነው ብዙ ጊዜ የምጠራው ያው አነስ ያለች ነገር ስትሆን ነው። እኔ በቀላሉ የምሰራትና እንደ አጠቃላይ ይሄን ይመስላል ማለት ነው። በሙያ በኩል ያለ ነገር እንግዲህ ሙያን ስንመለከት ትልቅ የሆነ ነገር ነው። እንደ አጠቃላይ ሙያ ማለት እና በሚገባ እንደ አጠቃቀማችን ሂደት ቢለያይም ሙያችን አብሮን የሚቆይና በጊዜ ሂደት የማይጠፋ ነገር ነው ማለት ነው። እንደ አጠቃላይ ይሄን ይመስላል እንግዲህ በሙያ በኩል ያለው ነገር በእኔ በኩል ይሄን ይመስላል የተወሰነ

አዎንታዊ አስተያየት ትቀበላለህ ተቀብለህ ታውቃለህ ለማለት ይመስለኛል። እንግዲህ አሪፍ ጥያቄ ነው? አዎንታዊ አስተያየት እንግዲህ ስንመለከት ብዙ አይነት አወንታዊ አመለካከት ያላቸው ሰዎች አሉ እንዲሁም አሉታዊ አመለካከትም ያላቸው ሰዎች አሉ። አዎንታዊ አመለካከት እንግዲህ በብዙ መንገድ ይፈጠራል ወይም ደሞ በብዙ መንገድ ሰዎች አስተያየት ይሰጣሉና። እንግዲህ እንደ ሚሰጡት አስተያየት ቢለያይም በተለያየ የስራ ሁኔታ የሚሰጡት አስተያየት ቢኖርም በብዙ መንገድ አስተያየት ሊኖር የግድ ነው። ወይም ደሞ አስተያየት ሊሰጠን ይገባል ማለት ነው። ምክንያቱም በምንሰራው ስራ ላይ ትልቅ የሆነ ስራን ስንሰራ በሚገባ የሰዎችን አመለካከት እንዲህ ብታረገው ይሻላል እንደዚህ ብታረገው ይሻላል። እንዲሁም ደሞ እሄንን ባታርግም እንዴት እንደዚህ ታረጋለህ የሚል የተለያዩ የሰዎች የመሰላቸውን የሚሰጡበት አስተያየት አለና። ከዚህ ጋ ተያይዞ እንግዲህ አዎንታዊ አመለካከት በሚገባ እቀበላለሁ ማለት ነው። ምክንያቱም የትኛውንም ስራ ስሰራ ከሰዎች የሚሰጡ ንግግሮች አንድም ሚጠቅሙ አሉ አንድም ሚጎዱ አሉ። እና እኔ ሊጠቅመኝ የምችለውን በሚገባ እይዛለሁ። እንዲሁም ሊጎዳኝ የሚችለውን ደሞ በሚገባ ትተዋለህ ማለት ነው። እና የተለያዩ የስራ አስተያየቶች ሲሰጣት በሚገባ መቀበል አለብን ማለት ነው። በሚገባ ማለት ነው ምክንያቱም ያ የምንሰራው ስራ እኛ ትክክል መስሎ ሲታየን የሆነ ቦታ ላይ የተሳሳተ ነገር ሊኖር ይችላል። እና ያ ሰው ታይቶት ሊሆን ይችላል። ያ ነገር የሚነግረን እንዲሁ ደሞ ያ ነገር በሚገባ የተሳሳተ ባይሆንም ሰዎች ደሞ በተረዱት መጠን ልክ ይናገራሉና። ያን ችግር በሚገባ እኔ ራሴ ገምግሜ ያ ችግር እውነት ነው። ወይስ ስተት የለም? እዚህ ጋ ሰውየው ራሱን የተሳሳተው የሚለውን ይህንንም በሚገባ እመለከታለሁ። እና ከዚህ ጋ ተያይዞ ትልቅ የሆነ የ ከሰዎች ጋ የማገኘውን የአስተያየት አይነትን በሚገባ እቀበላለሁ። እና በሚገባ ተቀብዬ አውቃለሁ ምክንያቱም ስተትም ሲሆን ማረም አለብኝ። እንዲሁም ደሞ ጥሩ ነገር ሰርቼ ጥሩ ነገርም ይሰጠኝ በሚገባ መቀበል እችላለሁ። ወይም ደሞ እቀበላለሁ እና የትኛውንም አመለካከት ሲመጣ የትኛውንም አስተያየት ሲመጣ በሚገባ እቀበላለሁ ማለት ነው። እንደ አጠቃላይ ስንመለከት እንዲውም በተለያዩ በስራ ዘርፎች ላይ ስንሰማራ እንዳውም አንዳንድ ሰዎች ላይ ምን አይነት ነገር እመለከታለሁ? እያንዳንዱን ስራ ለሚሰሩ ሰዎች ወይም ደሞ ያንን ስራ የሚያከናውኑ ሰዎች በተለያየ መንገድ ስተት ሲኖርባቸው እና እሄን ስራ ብታስተካክለው እኮ የተሻለ ለውጥ ታመጣለህ። ብለን ስንነግራቸው ወይም ሲነገሩ ሲጀመር አንተ የት ምታውቀውን ነው? ከእኔ በላይ እኔ እኮ በሚገባ ብዙ ግዜ ሰርቼዋለሁ እሄን ስራ እንደውም ጥርሴን የነቀልኩበት ነው ሊል ይችላል። እና እሄ አሁን እንግዲህ ያ ሰውዬ ከስህተቱም መማርም ሆነ የሚሰራው ስራ ለማሳደግ የማይፈልግ ሰው ነው ማለት ነው። ምክንያቱም አንድ ሰው የሚሰጥና አስተያየት ያ ሰውዬ ከልቡም ይሁን አውቆም ይሁን ሳያውቅ አስተያየት ይሰጠናል እና ያ አስተያየት ትክክለኛ ለኔ ይጠቅማሉ የሚለውን በደንብ መመርመር ውስጡ ገብተን መመርመር ይኖርብናል። እና ያ ሰውዬ እውነትም እውነተኛ ነገር ነግሮን ከሆነ ማስተካከል የግድ ይለናል። ያ ሰውዬ ደሞ ራሱ ተሳስቶ ከሆነ እኛ በነበርንበት እንቀጥላለን ማለት ነው። እና አስተያየት ከሌለ እንደውም ምንም አይነት ስራንም እየሰራን አደለም ማለት ይቻላል። ምክንያቱም አስተያየት የሌለው ነገር ኖርማል እንደ ሰው መንቀሳቀስ ብቻ ነው ሚሆነው። እና ግን መነጋገሪያ ሲሆን እኛ የምሰራው ስራ በሰዎች ዘንድ ትልቅ መነጋገሪያ ሲሆን የተሻለ ነገር እየሰራንም መሆን መገንዘብ ይኖርብናል። እና አስተያየት ብዙ አይነት አስተያየት ከኋላ ይመጣሉ። እነኛ ደግሞ በሚገባህ መቀበል አለብን ብዬ አስባለሁ። እና እንደ አጠቃላይ እኔ በሚገባ አስተያየቶቹን እቀበላለሁ ማለት ነው። እንደ አጠቃላይ ይቺን ይመስላል ማለት ነው። የ አስተያየት አሉታዊ አዎንታዊ አስተያየቶችን የሚቀበልበት ሂደት በሚገባ እቀበላለሁ። እና እንደ አጠቃላይ ጥሩ ነው ማለት እወዳለሁ። እንዲህ አይነት ጥያቄ ሲኖር

እሺ የምትወደው ፊልም ምንድነው? የሚል ጥያቄ ነው እንግዲህ ብዙ አይነት ፊልሞች አሉ በሀገራችንም ሆነ በውጪ ሀገራት የተለያዩ ፊልሞች ይኖራሉ። አማርኛ ፊልሞች ይኖራሉ እንዲሁም ደግሞ የተለያዩ የውጪ ፊልሞች ደግሞ ትርጉም የሆኑ ፊልሞች አሉና የተተረጎሙ የሚነገሩ ፊልሞች ይኖራሉና። እንግዲህ እንደአጠቃላይ የምወደው ፊልም። ቢኖርም ያን ያህል ፊልም ብዙም አላይም። ግን በተወሰነ መንገድ አያለሁ። የማይበትም ያየሁትም ፊልም በጣም ደስ ያለኝ ወይም ደግሞ የምወደው ፊልም እንግዲህ የሀበሻ ፊልም ወይም ደግሞ የአማርኛ ፊልምን ስመለከት ደስ ይለኛል። ከፊልሞቹም አንዱ ሳንሳሮ የሚል ፊልም በጣም ተመችቶኛል ማለት ነው። የ ውስጥ የተሰራ ፊልም ነው። እና ትልቅ የሆነ ትምህርትን የሚያስተምር ፊልም ነው ማለት ነው። እንግዲህ ፊልምን እንደ አጠቃላይ ስንመለከት። ጥሩ ነገርም አለው እንዲሁ ደግሞ እኛም መጥፎ ጎንም አለው ብዬ ነው የማስበው እኔ እንደምረዳው ማለት ነው። ምክንያቱም ፊልሙን እንግዲህ ስንመለከት ብዙ መንገድ ማየት እንችላለን። ብዙ አንደኛ ብዙ ሰዓት እንቆያለን ያንን ፊልም ለማየት ብዙ ጊዜያትን እናሳልፋለን። እና እንዲሁ ደግሞ ትልቅ የሆነ እውቀትንም እንጨብጥበታለን ማለት ነው ወይ ደግሞ እናገኝበታለን ጥሩ መልእክትንም ሊያስተላልፍልን ነው ማለት ነው። እንዲሁ ደግሞ የተለያዩ የምንሰራው ስራ በሚገባ እንዴት መቀጠል እንዳለብን እንዴት ከሰው ጋር ተግባብቶ መሆር እንዳለብን እንዲሁ ደግሞ እንዴት ከሰዎች ጋር ያለንን ግንኙነት ማስተካከል እንዳለብን የሚያስረዳ እና ብዙ ትምህርቶችን የምናገኝበት ነው ማለት ነው። ፊልም እንደ አጠቃላይ ስንመለከት እንዲሁ ደግሞ የተለያዩ ጉዳቶችንም ማየት እንችላለን ማለት ነው። ለምሳሌ ከጉዳቶቹ አንዱን ስንመለከት ምንድነው? ዋናው ጊዜያችንን ይገላል ወይም ደግሞ ጊዜያችንን በጣም ይፈጅብናል ብዬ ነው የማስበው። እኔ ምክንያቱም አንድ ፊልም ለማየት ቢያንስ አንድ ሰዓት ተኩል ወይም ደግሞ አንድ ሰዓት ከሃምሳ ወይም ደግሞ እስከ ሁለት ሰዓት ሊፈጅ ይችላል። እና አንድ ፊልም ደግሞ አይተን ላንቆም እንችላለን። ለምሳሌ ማታ ወደ መኝታችን ስንሄድ እዛ ተኝተን ፊልም ልናይ እንችላለን። ለምሳሌ ከስራ ቆይተን መጥተን አረፍ ብለን ትንሽ ቆይተን ለምሳሌ ሁለት ሰዓት ላይ ምግብ በልተን ወደ መኝታችን ብንሄድ። ያንን አንድ ፊልም ከፍተን ለማየት ቢያንስ ሁለት ሰዓት ይፈጃልና ያንን ፊልም ስናይ ምንድነው? በጧት አምሽተን ስለምንተኛ ወይም ደግሞ ያንን ፊልም እያየን ብዙ ጊዜ ስለምንፈጅ ከዛ ጊዜ አንፃር ጠዋት ላይ በፍጥነት ተነስተን ነቃ ብለን ወደ ስራችን መሄድ አንችልምና። ስለዚህ ከዚያ ተያይዞ ትልቅ የሆነ ጥንቃቄ መኖር አለበት ብዬ አስባለሁ ማለት ነው። ፊልም ስንመለከት እና የአጠቃቀም ሂደታችንንም በሚገባ መረዳት አለብን እኛን ሊጠቅመን የማይችል ከሆነ ጭራሽ መጠቀምም ሆነ ያን ፊልም ማየት የለብንም ብዬ ነው የማስበው። እና እንደ አጠቃላይ ፊልም መመልከት ጥሩ ጎንም መጥፎ ጎንም አለው ብዬ ነው የማስበው። እና እንዲሁም ጥሩ ጎን ስናይ በሚገባ ለተረዳው ሰው ትልቅ የሆነ ትርጉም ይሰጣልና። የምናየው ነው ፊልም በሚገባ መምረጥ አለብን ብዬ አስባለሁ። ምክንያቱም አዝናኝ ብቻ ከሆነ ሰዓታት መግደላችን ያን ያህል ጥቅም አለው ብዬ አላስብም ማለት ነው። እንዲሁም አዝናኝም በመሃል ያለው ሆኖ እንዲሁም ደግሞ ትልቅ ቁም ነገሮችን እያዋዛ የሚሰጠን ፊልም ሲሆን ብዙ ነገሮችን እናተርፋለን ማለት ነው። እኔ እንደምረዳው እና ከዚህ ጋር ተያይዞ ትልቅ ጥንቃቄ ማድረግ አለብን ብዬ አስባለሁ። ፊልምን ስንመለከት ማለት ነው። እንግዲህ ለማጠቃለል ስሞክር ፊልም እንግዲህ እንደ የምናየው ፊልም ይለያያል ወይም ደግሞ እንደምናየው ፊልም እውቀት የምንጨብጥበት እና የምናገኝበት ሂደት አለ። እንዲሁ ደግሞ ጊዜያችንን የምናቃጥልበት ወይም ደግሞ የምንፈጅበት ጊዜ አለ። እና ከዚህ ጋር ተያይዞ የምናየው ምንም ፊልም በቅድሚያ መምረጥ ይኖርብናል ብዬ አስባለሁ። እና እንዲሁ ደግሞ ሰአቱንም እና ጊዜውን መቼ ማየት እንዳለብን እሱንም መምረጥ አለብን ብዬ አስባለሁ። ይሄ

እሺ በቤት ምን አይነት የቤት እቃዎች አሉ የሚል ጥያቄ ነው። እንግዲህ ብዙ አይነት በቤታችን ውስጥ ልንገለግልባቸው የምንችልባቸው ነገሮች ብዙ አይነት ነገሮች አሉ። አይነት እቃዎች አሉና እንደ አጠቃላይ በቤት ምን አይነት የቤት እቃዎች አሉ። የሚለው እንግዲህ የተለያዩ የመቀመጫ አይነቶች አሉ። እንዲሁም ደግሞ የተለያዩ ማብሳያ አይነቶች አሉ። እንዲሁም ደግሞ የእረፍት የምናደርግበት ወይም ደግሞ የምንተኛበት አልጋ አልጋ አለና። ከዚያም ተያይዞ የተለያዩ ነገሮች አሉና ብዙ መዳሰስ እንችላለን። እና መጥቀስ እንችላለን። ምክንያቱም ብዙ ሊያገለግሉን የሚችሉ ነገሮች ናቸውና ትልቅ የሆነ ቦታ ያላቸው ነገሮች ናቸው ማለት ነው። በቤት ውስጥ ያሉ እቃዎች እና አሁን ደግሞ በቤቱ ምን ያህል አይነት እቃ ይኖራል። ወይም ደግሞ አይነት የተለያዩ መገልገያዎች እቃዎች ይኖራሉ። የሚለው ትልቅ የሆነ ጉዳይ ነው ብዬ ነው የማስበው። ምክንያቱም የትኛውንም ነገር ለመስራት እቃ ያስፈልጋል። ከትንሿ ጀምሮ ለምሳሌ ከ ለምሳሌ ምግብ ለማብሰል አሁን ብንፈልግ እንግዲህ ከትንሿ ጀምሮ ከቢላዋ ጀምሮ የሚያስፈልገን ሂደት አለና። ከዛም አልፎ የምናበስልበት ቦታ ወይም ደግሞ የምናበስልበት ራሱ እቃው ያስፈልጋል። ለምሳሌ የተለያዩ ብረት ድስትዎች ሊሆኑ ይችላሉ። እነኚህ እነኛ አሁን በሚገባ ያስፈልጉናል ማለት ነው። እነሱንም ደግሞ በሚገባ መጠቀማችንን ደግሞ ጥሩ አርግተን መጠቀማችን ትልቅ የሆነ የጊዜ መቆጠብ ሊኖር ይችላል። እንዲሁ ደግሞ የስራ የማቀላጠፍ ሂደት ሊሆን ይችላል። እና ብዙ ነገሮች መመልከት እንችላለን። እንዲሁ ደግሞ ቤት ውስጥ እንግዲህ የተለያዩ የእቃ አይነቶች ይኖራሉ። ለምሳሌ ስንመለከት ሶፋ ይኖራሉ እንዲሁም ደግሞ የተለያዩ ለምሳሌ ፍሪጆች ይኖራሉ ፍሪጅ ይኖራል። እና ይሄ አሁን ትልቅ ጥቅም አለው። የተለያዩ ሊባላሽ የሚችሉ ነገሮችን እዛ ፍሪጅ ውስጥ በምንከትበት ጊዜ በሚገባ እንደዛው የምናገኝበት ሂደት አለና። እንዳስቀመጥናቸው እና ከዚህ ከዚህ ጋር ተያይዞ ትልቅ ጥቅም አላቸው ማለት ነው። በቤት ያሉ እቃዎችን ስንመለከት በቤት ውስጥ ያሉ እቃዎችን እንግዲህ ልዩ ጥቅም አላቸው ማለት ነው። የሚገባ ያን ማየት እንችላለን ማለት ነው። እንዲሁ ደግሞ የተለያዩ ለምሳሌ ማንኪያ ይኖራሉ እንዲሁ ደግሞ የተለያዩ ሳህኖች መብልያ ሰርቪሶች ይኖራሉ። እንዲሁም የወጥ ማሞቂያ የተለያዩ ሳህኖች ይኖራሉና። ከዚያ ተያይዞ ብዙ ነገሮች አሉ። ለምሳሌ አንድ ቤት ለማቋቋም ደግሞ አንድ ቤት ለመገንባት ትልቅ የሚያስፈልጉ የተለያዩ የቃ አይነቶች አሉ ብዬ አስባለሁ። እንደምሳሌነት ብናይ የተለያዩ ቤት ውስጥ ቁሳቁሶች የሚያስፈልጉ አሉ። ለምሳሌ አንድ ወጣት ከቤተሰቡ ሲለያዩ ወይም ደግሞ በስራ ምክንያት በትምህርት ምክንያት ሲሄድ እያንዳንዱን ነገሮች መግዛት ይኖርበታል። ከትንሿ ጀምሮ ከ እንዳልኩት ከቢላዋ ጀምሮ እስከ ስቶቭ ያሉ ወይም ደግሞ እስከ ተለያዩ አብሳያ ነገሮች ድረስ ብዙ ነገር የማሳካት ሀላፍነት አለበት። እና በቤት ውስጥ ደግሞ የነኚህ እቃዎች መሟላታቸው ትልቅ የሆነ ጥቅም አለው ማለት ነው። አንደኛ የተለያዩ ድግሶች ቢኖሩ እንዲሁ ደግሞ የተለያዩ ሰዎችን ብንጠራ በተለያየ የማህበራዊ ህይወት ውስጥ ለምሳሌ ሰዎች አሁን በርካታ ሰዎችን ብንጠራ መቀመጫ ከሌለ አስቸጋሪ ነው። የሚሆንብን እና ይሄ መቀመጫ ግዴታ ያስፈልጋል ማለት ነው። እሱን ታሳቢ አርግተን መንቀሳቀስ አለብን ብዬ አስባለሁ ማለት ነው። እንዲሁ ደግሞ ከማህበረሰባችን ጋር ያለን ጥልቅ የሆነ ቁሪኝት ለማፋጠን ብዙ ነገር ያስፈልገናል። በቤታችን ውስጥ ትልቅ የሚባል ነገር ነው ማለት ነው። የቤት እቃ እንደ አጠቃላይ ስንመለከት ትልቁንም ድርሻ የሚይዝ እና ቦታ ያለው ነገር ነው። እና ጠንከርም ያለ ነገር ነው። ብዙ ነገሮች ያስፈልጉናል እነኚ ነገሮች ደግሞ ለመተግበር የተለያየ የገንዘብ አይነት ያስፈልገናል። የተለያየ የገንዘብ መጠን ያስፈልገናል። እና ከዚህ ጋር ተያይዞ እነኚ ነገሮች በጣም አሪፍ የሚባሉ ነገሮች ናቸው። ማንኛውም ቦይስ ቢኖር አለ በቃ ምንም ማጎሪያ ነው የሚሆነው። እና ከዚያ ተያይዞ ይሄንን ታሳቢ በማድረግ እንግዲህ እቃ ለቤታችን ገጥ ነው ማለት ነው። እንደ አጠቃላይ ይሄን ይመስላል ማለት ነው።

እሺ ለምን ያህል ጊዜ በዚህ ስራ ሰርተሃል የሚል ጥያቄ ነው? እንግዲህ ለተወሰነ ጊዜ ሰርቻለሁ ማለት ነው። እንግዲህ ማንኛውም ስራ ሲኖር አሪፍ በሚባል ሁኔታ ለመስራት የምንገደድበት ሂደት አለ። ወይም ደግሞ በተለያዩ ገቢ ምንጮች ያስፈልጋሉ እና እንደዛውም በተለያየ የገቢ ምንጭ ምፈለግ ይኖራል። እና የተወሰነ ጊዜ ነው እኔ በጣም ብዙ ጊዜ አልሆነኝም። እና የተወሰነ ጊዜ ነው ማለት ነው። እንደ አጠቃላይ እና እንግዲህ የተለያዩ ስራዎችን ለመስራት ትልቅ የሆነ ጉልህ ሚና የሚጫወተው እንግዲህ የተለያዩ የሚዲያዎችን መከታተሪውን ደግሞ የተለያዩ ኢንፎርሜሽን ይገኝባቸው የሚችሉ ነገሮችን መከታተል ይጠቅማል ብዬ አስባለሁ። እና ያንንም አስመልክቶ ትልቅ የሆነ የተለያዩ ስራዎችን ሲመጡ በሚገባ የማስማት ሂደት ትልቁን ድርሻ ይወስዳል ብዬ አስባለሁ። እና እንደ አጠቃላይ በሚገባ ይህንን ስራ ለመስራት አስቤያለሁና እንዲሁም ደግሞ እየሰራሁ እገኛለሁ። እንዲሁም ደሞ የትኛውንም ስራ እንግዲህ ስንጀምር ወይም ደግሞ የትኛውንም ስራ ስንሰራ ከልባችን ሆኖ መስራት የግድ ይላል ብዬ አስባለሁ። እና በሰራነው ልክ ነው ማንኛውንም ነገር እምናገኘው እና ከዚህ ጋ ተያይዞ ትልቅ የሆነ የመስራት ፍላጎት እና አሪፍ ለመስራት ሙሉ በሙሉ አሳቤን ሰብስቤ እየሰራሁ እገኛለሁ። እና ትልቅ ስራንም ቀጣይነት ያለው ስራ ለመስራት ሙሉ በሙሉ ዝግጁ ነኝ ማለት ነው። እንዲሁ ደግሞ የተለያዩ ስራዎች ሲመጡ ምንድነው በፍላጎት መጠበቅ ትልቅ ነገር ነው። ብዬ ነው ማስበው ምክንያቱም ለምሳሌ የሆነ አንድ ስራ ሲኖር ያንን ስራ ለመስራት ማመንታት ወይም ደግሞ ችላ ማለት ሊኖር ይችላል። እና ከዚህ ጋር ተያይዞ ይሄንንም ታሳቢ አርግቼ ቅድሚያ ካሰብኩት ግን ቀጥታ ስራውን እንደመጣ ወደ ስራው ነው ቀጥታ ምገባውና ከዚህ ጋ ተያይዞ ትልቅ የሆነ የ ስራን ለመስራት ትልቅ ጉጉት ያድርበት አንድ ሰው በሚገባ የተለያዩ ነገሮች ሲመጡ እነኛን እድሎች አያባክንም ወይም ደግሞ እነኛን ስራዎችን አያባክንም ማለት ነው። እንደ አጠቃላይ ስንመለከተው ይሄ የስራ ሂደት በሚገባ ተመችቶኛል እና አሪፍ የሆነ ስራ ነው። ይቀጥል ባይ ነኝ እና በሚቀጥልበት ሂደትም በተለያየ ሁኔታዎች እኔም በሚገባ ለመስራት ዝግጁ ነኝ ማለት ነው። እና ስራህ የትኛውም ስራ የሚናቅ ስራህ የለምና በሚገባ ከሰራንበት በሚገባ ካወቅንበት ትልቅ የሆነ ውጤት እናገኝበታለን። እና ከዚህ ጋ ተያይዞ ጥሩ የሚባል የስራ ሂደትን ወይም ደግሞ የስራ ጊዜን እንደማሳልፍ ሙሉ እምነት አለኝና። ብዙ እንቅስቃሴዎችንም አርግቻለሁ የተለያዩ ስራዎችንም በመስራት እና ደስ የሚያሰኝ ስራ ነው ይህ ስራውና። በጣም ተመችቶኛል አሪፍ የሚባል ነው ለማለት ፈልጌ ነው። እና ቀጣይነትም ያለው በሚገባ ለመስራት ዝግጁ ነኝ ማለት ነው። እና በሚገባ ስራውን እቀጥላለሁ ማለት ነው በጣም ተመችቶኛል እና እንግዲህ የትኛውም ስራ ሲኖር በጥንቃቄ እና በአሪፍ በሆነ ሁኔታ መስራት ትልቅ የሆነ ዋጋ ይኖረዋል ብዬ አምናለሁ። እና የትኛውንም ስራ ስንሰራ ሳናሾፍ ወይም ደሞ እሱ በሚገባ ለመስራት መገደድ አለብን ወይም ደግሞ ከስራን አይቀር ሰራ መባላችን ካልቀረ ጥሩ የሚባል ስራ ሰርተን ጥሩ ነገር ማግኘት ይኖርብናል ብዬ አስባለሁ። እና ጥሩ መስራት ለ ያው ጥሩ ነገር ይከፍላል በሚለው እሳቤ ነው። እና እንግዲህ ስራ የትኛውንም ስራ ሳይነቁ መስራት ለትልቅ ስኬት ወይም ደግሞ ለትልቅ ደረጃ ያደርሳል ብዬ አስባለሁ። ምክንያቱም ከትንሿም ስራ ጀምሬ ስላየኋት ነው። እሂንን የምለው እና ከትንሽ ቀስ በቀስ እየሰራን ስንሄድ ብዙ ነገር እውቀት እናገኛለን ብዙ ነገር ለምድ እናገኛለን ማለት ነው። እና እንደ አጠቃላይ ይመስላል ማለት ነው። ምን ያህል ጊዜ በዚህ ስራ ሰርታሀል የሚለው ጥያቄ? እንግዲህ እንዳልኩት በተወሰነ ጊዜ ሆኖኛል ማለት ነው። አሪፍ የሚባል ጊዜም ለማሳለፍ ሙሉ እምነት አለኝ ማለት ነው

እሺ ሻማ ማብራት ትወዳለህ የሚል ጥያቄ ነው። እንግዲህ ሻማ በተለያየ መንገድ እናበራለን የተለያየ ሁኔቶች እናበራለን ማለት ነው እንግዲህ ሻማን ስንመለከት ሻማ ትልቅ የሆነ ድርሻን የሚይዝ ነገር ነው። ምክንያቱም ባለንበት በሀገራችን ሁኔታ ወይም ደሞ በሀገራችን በተለያዩ አጋጣሚዎች መብራት የሚጠፋበት ሂደት አለና እንዲውም ደሞ በተለያየ ሁኔታ ሻማን የምንጠቀምበት ሂደት አለ። ብዬ አስባለውና እንግዲህ ሻማን ስንመለከት የምናበራው አንዳንድ ጊዜ መብራት ሲጠፋ ነው ማለት ነው። እንደ አጠቃላይ ስናየው መብራት ሲጠፋ ደሞ ግድ የምናበራው ነገር ያስፈልገናል። እና እንግዲህ ሻማ ማብራት ትወዳለህ የሚለው ያው በተወሰነ መንገድ ደስ ይለኛል ማለት ነው። ሻማን እንግዲህ ስናይ መብራት በጠፋ ጊዜ እናበራውና ወይ ደሞ እንለኩሰውና ራሱ እየቀለጠ የሚወርድበት ሂደት አለ። እና እንግዲህ ሻማ ራሱን ችሎ በሚገባ ይሄ ሚበራ ነው ማለት ነው። አንዴ ካያያዝነው እዚህ ጋር ተያይዞ እንግዲህ ሻማን ስናይ የተለያዩ የ ልናበራቸው የምንችላቸውን ነገሮች ወይም ደሞ ብርሃን የሚያስፈልጉን ቦታዎች ላይ የምናበራው ነው ማለት ነው። እንጂ በማንኛውም ጊዜ ላይ ማብራት ያን ያህል ደስ አይለኝም ወይም ደሞ ማብራት እያለ ሻማን ማብራት ያን ያህል ደስ አይለኝም። እንዲሁ ደግሞ ሻማ እንግዲህ የሚበራው ስናይ የተለያዩ ለምሳሌ የልጆች ልደት ሊኖር ይችላል እንዲሁ ደሞ የተለያዩ በዓል ጊዜዎች ሊኖሩ ይችላሉና ያ ጊዜ ላይ ሻማ በሚገባ ማበራበት ሂደት አለና እሱም ያው ከበዓል ጋም ሊሆን ይችላል። እንዲሁ ደሞ ልጆች ለምሳሌ የልጆችን ሻማ ስንመለከት ለምሳሌ አሁን ሶስት አመት የሆናት ልጅ ወይም ደሞ ህፃናት ብትሆን ሻማዋ በሚገባ ሶስት ቁጥር ተሰርታ ደስ በምላ ትመጣለች እና ያቺን ሻማ ምንለኩስበት ሂደት አለ ማለት ነው። እንዲሁ ደግሞ ለምሳሌ ሰላሳ አምስት አመት የሆነው ሰው ያንን ማብራት ቢፈልግ ወይም ደሞ ያንን ሻማ ወይም ደሞ ያንን የተወለደበትን ጊዜ ለማክብር ቢፈልግ በሚገባ ያን ቁጥር የተጻፈበት ሻማን ማግኘት ይችላል። እና ሻማዎች የሚያስደስቱኝ አንዱ ነገራቸው ይሄ ነው ማለት ነው። ምክንያቱም ሰው የሚፈልገውን ያህል ግዴታ እድሜ ይሄ ነው ይሄ ነው ከሚል ይልቅ ያቺን ሻማ ገዝቶ መቶ ሲያበራ ከሰዎች ጋር ተሰባስቦ እንዴ እድሜው የዚን ያህል ነህ ነው እንዴ ማለት እንችላለን እና ራሷ ሻሟ እድሜውን መናገር ትችላለች ማለት ነው። ስለዚ ሻማ ከዚ ጋር ተያይዞ ትልቅ የሆነ የአቀራረጽ ሂደት ያመረ ወይም ደሞ አሪፍ የሚባል የአሰራር ሂደት አለው። እና እዚህ ጋ ተያይዞ ደስ የሚያሰኝ የአሰራር ሂደት አለ ማለት ነው። እንግዲ ሻማ እንደ አጠቃላይ ሻማን ስንመለከት ይሄን ይመስላል ማለት ነው። እንግዲ ሻማ የምንጠቀመው በተለያዩ ለምሳሌ መብራት ሲጠፋ ሊሆን ይችላል ወይም ደሞ የተለያዩ የልጆች በዓል ሊኖር ይችላል እንዲውም ደሞ የተለያየ የ የበአል ጊዜያት የሚበራ ነው ማለት ነው። እንጂ በማንኛውም ጊዜ አናበራውም እንደ አጠቃላይ ስመለከተው ሻማን እንግዲ በጥቂቱ እጠቀማለው ማለት ነው። እንግዲ እሺ በሀገራችንም ሻማ በአሪፍ ሁኔታ ይመረታል ማለት ነው። ብዙ ቦታዎችን ተደራሽ የሚያደርጉ ባለሙያዎችን በዛ ዘርፍ ላይ የተሰማሩ ሰዎች አሉና ከዚ ጋር ተያይዞ ትልቅ የሆነ ውጤት የሚገኝበት ነው ማለት እፈልጋለው። ምክንያቱም እችላለው ይሄን ያልኩበትም ምክንያት በጣም ብዙ ሰው መብራት በሚጠፋበት ጊዜ ያቺን ሻማ ይለኩሳል እንዲውም ደሞ የተለያዩ የህፃናቶች ልደት ይኖራሉ የተለያዩ ድግሶች ይኖራሉ ከዚ ጋር አስተያይዞ ሰዎች በብዙ መንገድ ይጠቀማሉና እንደ አጠቃላይ ይሄን ይመስላል ማለት ነው። ሻማ የምንጠቀምበት ሂደት እና ሻማን በተወሰነ መንገድ እኔ እጠቀማለው ማለት ነው። ያው በየጊዜው ባልጠቀምም በተወሰነ ጊዜ እጠቀምበታለው ማለት ነው። ሻማን እንደ አጠቃላይ ይሄን ይመስላል የሻማን የምጠቀምበት ሂደት ማለት እንደ አጠቃላይ ይሄ ነው

እሺ ስራ አድካሚ ነው የሚል ጥያቄ ነው እንግዲህ በሚገባህ አሪፍ የሆነ ጥያቄ ነው። እንግዲህ ስራዬ በተወሰነ መንገድ አድካሚ ነው ማለት እችላለሁ። ምክንያቱም የትኛውም ስራ ቀላል የሚባል ነገር የለም። ለምሳሌ ቤታችን እንኳን ቁጭ ብለን በስልካችን የምንሰራው ስራ። ትልቅ የሆነ የአእምሮን ስራ ይፈልጋል እና አእምሮ ደግሞ ሲሰራበጣም የሚያደክም ነው ማለት ነው። እና ከአእምሮ ጋር ተያያዘ ነገር ትልቅ የሆነ የአስተሳሰብም ሆነ የአመለካከት ሂደት ጋት ስለተገናኘ ትልቅ የሆነ ድካምን ፈጥራል ማለት ነው። እንዲሁ ደግሞ በአካላችንም ተንቀሳቅሰን የምንሰራውን ስራ ትልቅ የስራ አካሄድን ወይ ስራ ልምድን ተመልክቶ አስመልክቶ አስመልክቶ ብዙ ነገር ማንሳት እንችላለን እና ስራ አድካሚ ነው ማለት እችላለሁ። ስራዬ ምክንያቱም የትኛውን ስራ ቀላል የሚባለል ወይም ደግሞ በቀላሉ ሊሰራ የሚችልል ነገር ያለህ አይመስለኝም እና ሁሉም የተወሰነ ነገር ከሰዎች ይፈልጋል ማለት ነው። የትኛውም ስራ እና በሚገባ ለመስራት ደግሞ ፍትፍት ተደርጎ መስራት አለበት ወይም ደግሞ ጥሩ ተደርጎ መሰራት አለበት ማለት ነው። ጥሩ ትርፍ ለማግኘት ጥሩ ስራ መስራት አለብንና በትልቁ ደግሞ ጠንከር ብለን ስንሰራ በትልቁ ገቢም ይመጣልና እዚህ ጋር ተያይዞ ጠንከር ማለት ይኖርብናል ብዬ አስባለሁ። በስራ በኩል እና ምንም አይነት አድካሚ ቢሆንም አሪፍ ውጤት የማገኝበትና የው ምርጥ የሚባል ውጤትም የማገኝበት ነውና ከዚህ ጋር ተያይዞ እንግዲህ የምሰራው ስራ ትልቅ ደስታን የሚ የሚሰማኝ ስራ ነው ማለት ነው። ምክንያቱም የምሰራው ስራ ጥሩ በሚባል ሁኔታ ሰርቼ ቢደክመኝም አልስለፋኝም ጥሩ በሚባል ሁኔታ አጠናቅቀዋለሁ ማለት ነው። እና እንደ አጠቃላይ የምሰራው የአሰራር ሂደት ትልቅ የሚያሰኝ ወይም ደግሞ ደስ የሚያሰኝ የስራ አካሄድ ነውና በሚገባ እሰራዋለሁ ማለት ነው። ይሄን ስራ እንደ አጠቃላይ ስመለከተው እንግዲህ የትኛውንም ስራ እንዳልኩት ቀላል የሚባል ስራ የለምና ሁሉንም ስራ እንግዲህ ጠንከር ብሎ ቆፍጠን ብሎ መስራት አለብን ብዬ አስባለሁ። የትኛውም ስራ የስራ ድካም ሲመጣ ግን ጥሎ ማለፍ ትልቅ የሆነ ጥንካሬን እና ጉልበትን ይዞ ይመጣል ብዬ አስባለሁ። እና እንዲሁም ደግሞ ጠንካራ ስራዬ ጠንካራ እንደመሆኑ መጠን ስራዬም ደግሞ አድካሚ እንደ እንደመሆኑ መጠን ይሄንንም ስራ የጀመርኩት ወይም ደግሞ የለመድኩበትም ከልጅነቴ እንዳልኩት በተለያዩ ስራዎች ላይ ስላደግኩ። ጠንካራ ሆኜ ነው ያደግኩት እና ሁሌም በሚገባ ቢደክመኝም በጥሩ ሁኔታ ስራዬን ሰርቼ የማጠናቅቅበት ሂደት አለና። የትኛውንም ስራ ሲሰራ ማንኛውም ሰው ትልቅ የሆነ የአመለካከት ወይም ደግሞ ትልቅ የሆነ የእሳ የአስተሳሰብ ብስለት ይሄ ያስፈልገዋል ብዬ አስባለሁ። ምክንያቱም አንድ ስራ ለምሳሌ ተጀምሮ በተወሰነ መንገድ ካደከመ ወይም ደግሞ ካቃተ እረ ይሄን ስራ ብተወው ይሻላል ብለው የሚተው ሰዎች አሉ። እና ይሄ ትልቅ የሆነ ስህተት ነው ብዬ ነው የማስበው። ምክንያቱም ይሄ ስራ የመስራት ክህሎትን የሚቀንሰው ወይም ደግሞ የመስራት ፍላጎትን በሚገባ የሚገል የሚገድብ ነገር ስለሆነ። ማንኛውንም ስራ ጠንከር ብሎ መስራት ጥሩ ነው ብዬ ነው። እኔ የማስበው ምክንያቱም ትልቅ ነገር የተመኘ ትልቅ የሆነ ስራ መስራት ይኖርበታል ብዬ አስባለሁ። ትልቅ አንድ ሰው ትልቅ ተመኝቶ ወይም ደግሞ ትልቅ ነገር ለማየት ፈልጎ ትልቅ ትንንሽዬ ነገር ብቻ የሚሰራ ከሆነ እዛ ቦታ ላይ አይደርስም ማለት ነው። እንዲሁም ደግሞ ትልቅ አላማ ኖሮ ትልቅ ሀሳብ ይዞ ወይም ደግሞ ትልቅ ነገርን ይዞ የሚቀሳቀስ ሰው በትንሹ ቢጀምርም እያለ እያለ እያሳደገ ትልቅ የሚያደርግበትና የሚያሳድግበት ሂደት አለ። በጣም ጥሩ የሚባል የ ያንን ስራ ከጊዜ ወደ ጊዜ የማሻሻል እና የመተግበር ሂደት ስለሚያከናውን ትልቅ የሆነ እርካታን ይሰጠዋል ወይም ደግሞ ትልቅ የሆነ የአሳሰብ ለውጥንም ይሰጠዋል ማለት ነው። ስራ እንግዲህ በሚገባሰው ልጅ ያንጻዋል ብዬ አስባለሁ። እና እንደ አጠቃላይ የመስራት

እሺ የምሳ እረፍት ምን ያህል ጊዜ ነው የሚል ጥያቄ ነው? እንግዲህ ጥሩ ጥያቄ ነው እንግዲህ ምሳ ሰዓት ላይ የምንሰራቸውን ስራዎች በብዙ መንገድ አከናውነን በብዙ መንገድ አከናውኜ። ጥሩ የሚባል ጊዜ አሳልፌ ምሳ ሰዓት ይደርሳል እና ምሳ ሰዓት እንግዲህ ወደ ቤት ሄጄ ምሳዬን የምመገብበት ሂደት አለና እና እንግዲህ ምሳ እረፍት አለው። ወይ ለሚለው በተወስነ ሂደት ይወሰናል። ብዬ ነው የማስበው ወይም ደግሞ እንደዛ ነው ሁሌም እንቅስቃሴ የማደርገው እና። ለምሳሌ በፍጥነት ስራ ገብቼ ማስተካከል ያለብኝ ነገር ካለ ወይም ደግሞ ከሰአት በፊት አጠናቅቄ ያልወጣሁት ስራ ካለ እና ሰዎች ግዴታ በፍጥነት መጥተው የሚፈልጉትን ነገር ከሰአት በኋላ ማድረግ የሚፈልጉ ከሆነ በፍጥነት ምግቤን እንደበላሁ ደግሞ የተወሰነ ትንሽ ደቂቃዎች ቁጭ እንዳልኩ በፍጥነት ተነስቼ እሄዳለሁ። ያንን ስራ ለማስተካከል እንዲሁም ደግሞ ስራዬን በሚገባ ጨርሼ የመጣሁ ከሆነ ግን እንደውም አንዳንድ ጊዜ ላይ በጣም የድካም ስሜት ወይም ደግሞ የአእምሮ ያለመረጋጋት ስሜት ሲኖር አንዳንዴ ጋደም የምልበትም ወይም ደግሞ የምተኛበት ጊዜ የተወሰነች ደቂቃ የምተኛበት ቢያንስ እስከ ሰላሳ አርባ ደቂቃ የምተኛበት ሂደት አለ። እና ያን የማደርገው እንግዲህ በተወሰነ መንገድ ነው ሁሌ አላደርገውም። እና አረፍ ብዬ እንዲሁም ደግሞ ከስራ ተመልሼ የተለያዩ ድካሞች ስለሚኖሩ እነኛን ድካሞች በሚገባ ተቋቁሜ የተሻለ ውጤት ለማምጣት ወይ ደግሞ የተሻለ እድገት ደረጃ ላይ ለመድረስ ትልቅ የሆነ የአስተሳሰብንም ለውጥ ለማምጣት የተመጣጠነ ምግብ ከተመገብኩ በኋላ አእምሮዬ ሰላም ከሆነ ወይ ደግሞ አእምሮዬ አረፍ ያለ ከሆነ የተለያዩ መጽሐፎችን መልከት እላለሁ አረፍ ብዬ ማለት ነው። ይተወሰነ ግዜያት መጽሐፍ መልከት መልከት ብዬ ወደ ስራዬ እመለሳለሁ ማለት ነው። እንዲሁ ደግሞ ከቤተሰብ ጋር የተለያዩ ንግግሮችን ወይም ደግሞ የተለያዩ ሊጠቅሙ የሚችሉ ነገሮችን የሚወያይበት ሂደትም አለ። ከምሳዬ በኋላ አረፍ ብዬና የምቆይበት ጊዜ ያው የተወሰነ ጊዜ እቆያለሁ ማለት ነው። እንደ አጠቃላይ አንዳንዴ ደግሞ ስንመለከት በተለያዩ የስራ ቦታዎች ላይ አንድአንድ ሰዎች ደግሞ የሚቀመጡበት ወይም ደግሞ ከስራ ከምሳ ሰዓት በኋላ ጭራሽ ላይገቡም የሚችሉ ሰዎች አሉ። ይሄ አሁን አንድ ለራስ ያለማሰብ ነው ብዬ ነው የማስበው። እኔ እንደተረዳሁት ምክንያቱም የማይገቡበት ምክንያት ስራ ጠፍቶ ሳይሆን ያን ስራ ላለመስራት የሚደብራቸው ስለሆነ ይህን አይተው ወይም ደግሞ ሳይደሰቱ ትልቅ የሆነ ስህተትን የሚሰሩበት ሂደት አለና ለምሳሌ አንድ ድርጅት ውስጥ አንድ ሰው ተቀጥሮ ሲሰራ ትልቅ የሆነ ሀላፊነት ይሰጠዋል ያን ሀላፊነት ደግሞ በሚገባ ካልተወጣ እንግዲህ ያ ሰውዬ ተመልክቶ ተመልክቶ ከዛ ከስራ ሊያባርረው ይችላል ወይም ደግሞ ደሞዙን ሊቆርጥበት ይችላል። እና ከዚህ ጋርም ተያይዞ ማንኛውንም ስራ ስንሰራ የራሳችንን ስራ ወደፊት ለመስራት ካሰብን ትልቅ የሆነ ጥንቃቄ አድርገን መስራት ይኖርብናል ብዬ አስባለሁ። ምክንያቱም ነገ የኛን ስንገነባ እኛ በሚገባ ሌላ ቦታ ላይ ካልሰራን ወይም ደግሞ ያን በጊዜ ሂደት ካልተለማመድን የኛ ስራ ሲመጣ ደግሞ ምንም አይነት ስራ ላንሰራ እንችላለን እና ይህንንም ታሳቢ ማድረግ ትልቅ ነገር ነው ብዬ ነው የማስበው። እኔ እንደተረዳሁት ይሄን ይመስላል። እንደ አጠቃላይ ደግሞ ለማየት ስሞክር የምሳ እረፍት ምን ያህል ነው የሚለውን በተወሰነ መንገድ ለመግለጽ ሞክሬያለሁና እንግዲህ የተወሰነ ቢያንስ ከሰላሳ ደቂቃ እስከ አንድ ሰዓት ያክል ነው። ከምሳ ሰዓት በኋላ የምቆየው እና ያም እንደ ሁኔታው እንደ ስራው ፍጥነት እና እንደ ስራው አሰራር ሂደት ነው ማለት ነው። ይህን የማደርገው እና ይህን ይመስላል ማለት ነው። የአሰራር ሂደቴ ወይም ደግሞ የ ከምሳ ሰዓት በኋላ የእረፍት ሂደቴ እንደ አጠቃላይ ይህን ይመስላል እና በጊዜ ሂደት ደግሞ እያሻሻልኩ እያሻሻልኩ የምመጣበት ሁኔታዎችን እየፈጠርኩ እገኛለሁ ማለት ነው። የተለያዩ ስራዎችን ሌላም ሰዎችን በሚገባ እንዲሰሩ የማድረግ ሀላፊነት እየሰጠው ስለሆነ ይህንን

ደብዳቤ መጻፍ ትወዳለህ የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው። እንግዲህ ደብዳቤ ለተለያዩ ሰዎች የሚጻፍበት ሂደት አለ እንዲሁም ለተለያዩ ለስራ ባልደረባ ሊሆን ይችላል እንዲሁ ደግሞ ወደ ፍቅረኛ ሊሆን ይችላል እንዲሁ ደግሞ ወደ ጓደኛ ሊሆን ይችላል። እንዲሁ ደግሞ ለቤተሰብ ሊሆን ይችላል እንዲሁ ደግሞ ለተለያዩ መስራያ ቤቶች ሊሆን ይችላል። ይሄ ደብዳቤ የሚጻፈው ወይም ደግሞ ለተለያዩ የድርጂት የግል ድርጂቶች ሊሆን ይችላል የመንግስት ድርጂት ሊሆን ይችላል። እንደ አጠቃላይ ለብዙ ነገር ደብዳቤ ይጻፋል ማለት ነው። የተለያዩ ማስረጃ ሲያስፈልጉ ደብዳቤ ይጻፋል እንዲሁም ደግሞ ብዙ ነገሮችን ለማከናወን ደብዳቤ ያስፈልጋል። እና ደብዳቤ እንግዲህ መጻፍ ደግሞ ወድም ደግሞ ደብዳቤ መጻፍ ትወዳለህ የሚለው ያው ሞያው ላይም አደለሁም ያን ያሀል ደብዳቤም መጻፍ ምችል አደለሁም ወይም ደግሞ ልምዱ የለኚም ለማለት ያህል ያው በጊዜ ሂደት ብለምድ በሚገባ እጽፋለሁ። ግን አሁን ላይ ደብዳቤ የምጽፍበት ወይም ደግሞ ጥሩ አድርግቼ የማከናውንበት ሂደት ላይ ስላልሆንኩኝ ወይም ደግሞ ይሄ ነገር ሞያው ስለሌለኝ ደብዳቤ ብዙም መጻፍ አልወድም። የተወሰነ ጊዜ ስጽፍም ደግሞ የተለያዩ ደብዳቤዎችን ስጽፍ ነበረ እና በጊዜ ሂደት የተለያዩ ስራዎችን ስቀይር ያንን ደብዳቤ መጻፍ ትቼዋለሁ። እና እንግዲህ ደብዳቤ የሚጽፉ ሰዎች በጣም ጎበዝ መሆን አለባቸው በጣም ብልህ በጣም ታታሪ በጣም የሰው ቺግር የሚረዱ በጣም አቀናብረው መጻፍ የሚችሉ መሆን አለባቸው። እና ከዚህ ጋር ተያይዞ እንግዲህ ደብዳቤ የሚጽፉ ሰዎች አራፍ የሚባል የአጻጻፍ ቺሎት እና ልምድ መኖር አለበት ማለት ነው። ይሄ እንግዲህ የመጻፍ ወይም ደግሞ የደብዳቤዉን ምንነት ተያይዞ ሰዎች የተለያዩ ችግራቸውን ይነገር ይነግሯቸው ይሄዱ እናእና ያንን የደብዳቤ አይነት በሚገባ ከብዙ ነገር አጣቅሰው ይጽፋሉ ወይም ደግሞ ከብዙ ነገር ተረድተው ይጽፋሉ ማለት ነው። እና አጠቃላይ ስንመለከተው እና ደብዳቤ የሚጽፋ ሰዎች ደግሞ ይሄን ደብዳቤ የሚጽፉ ነው ወይ በጣም አይምሯቸው ብልህ የሆነ ወይም ደግሞ በጣም የበለፀገ መሆን መሆን አለበት ብዬ አምናለሁ። ምክንያቱም ይሄ የሚሆነው ምክንያት የ ሰዎች ለምሳሌ መተው ቃል በቃል የሚነግሩህ ነገር አሃ ለዛ ደብዳቤ ለሚጽፈው ሰው እና ያንን ሲነግሩት ያ ሰዉዬ በዚያንን ነገር በጣም በጥልቀት አስቦበት በደንብ የሚጥፍበት ሂደት አለ እና እነኛ ሰዎች የተለያዩ የደረሰባቸው ችግር ሊሆን ይችላል የተደረገባቸው በደል ሊሆን ይችላልወይም ደግሞ ለሰዎት የደስታን የደብዳቤ ነገር ሊጽፉ ይችላሉ ወይም ደግሞ ለተለያዩ መስራያ ቤቶች ቢያስፈልጉ ማስረጃዎችን ሊጽፉ ይችላሉ። እና እነኚህ የሚጻፉ ደብዳቤዎች እንግዲህ ከብዙ ነገር የሚጻፍ ሰው በሚገባ ተረድቶ ብዙ ነገሮችን አማክሎ ነው የሚጽፈው እና ህጉም የሚፈቅደው ወይም ደግሞ ጥሩ በሚባል ሁኔታ የመጻፍ ክህሎት ባላቸው ባለ ሞያዎች በሚገባ የሚጻፍ ነው። እንዲሁም ደግሞ ክርክሮች ሲኖሩ ለምሳሌ በፍርድ ቤት ሰዎችተጣልተው የተለያየ ክርክር በሚያደርጉበት ሰዓት እነኚህ ሰዎች አሉ እዛ ቦታ ላይ የሚገባ ማለት ነው። እና እነኚህ የሚጽፉ ሰዎች ትልቅ ጭንቅላት ያላቸው ሰዎች ወይም ደግሞ ትልቅ እዉቀት ያላቸው ሰው ነው ማለት ፈልጌ ነው እና ትልልቅ የ አእምሮ ብስለት ያላቸው ሰዎች እነኚህ እነኚህ ኤነኝህ ሰዎች ባሉበት ሁኔታ ዘይም በተረዱበት ሁኔታ ትልቅ የሆነ የ አስተሳሰብ ክህሎት ባላቸው ሰዎቾች የግድ መጻፍ አለበት። ምክንያቱም ብዙ ነገርን አጣቅሰው ብዙ ነገርን ተመልክተው ነው እና ይሄን ነገር የሚጽፉት በሚገባ ይሄንን ታሳቢ ተደርጎ መታየት ይኖርበታል ብዬ አስባለሁ። ከ መጻፍ ጋር ወይም ደግሞ ከ ደብዳቤ መጻፍ ጋር ተያይዞ በጣም ሊታሰብበት የሚገባ ነገር ነው ብዬ አስባለሁ። እንደ አጠቃላይ እንግዲህ ደብዳቤ መጻፍ አልወድም የሚሀዉን እሳቤ ነው ያለኝ እኔ ምክንያቱም የተለያዩ ነገሮችን ለመጻፍ ጊዜ ይፈልጋል ገደሞ ያ ጊዜ ደግሞ ከሌለ አስቸጋሪ ነው የሚሆነው እና ይሄንን ጊዜ የሚፈልግ ነገር በሚገባ ማስተካከል ይኖርብናል ብዬ አስባለሁ። ይሄንን ይመስላል

እሺ በስራ ላይ ምን ተግዳሮት አለ የሚል ጥያቄ ነው? እንግዲህ በስራ አለም ላይ ብዙ ነገር ያጋጥማል ብዙ የሚባሉ ችግሮች ያጋጥማሉ። እንዲሁም ደግሞ ብዙ ጥሩ የሚባሉ እንዲሁም መጥፎ የሚባሉ ችግሮች ያጋጥማሉና። ከዚህ ያ ተያይዞ ሰውስ እስከመሆናችን ድረስ ወይም ደግሞ እዚች ምድር ላይ እስከ መጣን ድረስ ብዙ ተግዳሮቶች ያጋጥሙናል። ብዙ ውጣ ውረዶች ይኖራሉ ብዙ ያላሰብናቸው ነገሮች ነው ይገጥሙናል። እንዲሁ ደግሞ ብዙ አስቸጋሪ የሚባሉ ነገሮች ይገጥሙናል። እንዲሁም ደግሞ ብዙ የ አስተሳሰብ ስህተቶች ሰዎች ይመሩን ይኖራሉ እንዲሁ ደግሞ ትልቅ የሆነ የሙያ ስተትም ሊሆን ይችላል። ወይምደሞ የተለያዩ የግንዛቤ እጥረትም ይኖራልና ሰዎች በዚህ አማካኝነት የተለያየ ለምሳሌ ቢዝነስን የምሰራ የምሰራበት ሁኔታ ላይ በመሳሳት የሚያስከስሩ ቢዝነሱ እንዲከስር የሚያረጉ ሰዎች ይኖራሉ። ባለማወቅ እና በማወቅ ውስጥ ሆነው ትኩረት ባለመስጠት ውስጥ ሆነው። እና እንደ አጠቃላይ በስራ ላይ ምን ተግዳሮት አለ የሚለው በጣም ብዙ አይነት ተግዳሮቶች አሉ። የተጠበቁ ወይም ደግሞ ያሰብኳቸው ተግዳሮቶች በቀላሉ የምንፈታበት ሂደት አለ። እና አናይን ደግሞ ከቁጥጥር ውጪ የሚሆንም ነገር ይኖራልና። ያንን ነገር ደግሞ ለማስተካከል ትንሽ አስቸጋሪ የሚሆንበት ሂደት አለና። ለምሳሌ አንድ አድሶ አደር ስንመለከት የዘራውን ሰብል የሚገባ የሚሰበስብበት ጊዜ ላይ በአጋጣሚ ሆኖ ዝናብ ቢመጣ ምንም ሊያደርገው አይችልም። ያ ዝናብ ቢዘንብ ያ ሰብል ስለደረሰ በቀላሉ ሊበላሽ ይላል። እና ይሄን አሁን ወዴትም ማንቀሳቀስ የማይቻል ነገር ነው። እና እንደዚህም አይነት አስቸጋሪ ተግዳሮቶች ይገጥማሉ። ሰዎችን እና በተቻለ አቅም የተቻለ አቅም የምንሰራውን ስራ ወይም ደግሞ እኛ የምናከናውነውን ተግባራዊ የምናደርገውን ነገር በጥንቃቄ አርግተን ሰዎች ሊጠቀሙበት የሚችሉትን ወይም ደግሞ ሰዎች የሚገባ ሊገባቸው የሚችለውን ነገር። በሚገባ ማስረዳት እና የተሻለ ደረጃ ላይ አብሮ መጓዝ እንደሚቻል በሚገባ ለሰዎች ማሳመን ይኖርብናል ብዬ አስባለሁ። እንዲሁም ደግሞ ከስራ ባልደረባችን ጋር በተገናኘ የት እንደሚውሉ እንኳን በሚገባ ማወቅ ትልቅ ጥቅም አለው ብዬ አስባለሁ። ምክንያቱም ለምሳሌ አብረን ከስራ ስንወጣ እነሱ ለምሳሌ የሆነ መጠጥ ቦታ ላይ ወይም ደግሞ የሆነ አስቸጋሪ አስነዋሪ ቦታ ላይ የሚሆኑ ከሆነ በዛ ስራ ላይ ሲወጡ ሰዎችን በአጋጣሚ ሊያስቀይሙ ይችላሉ። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ ያስፈልጋል ብዬ አስባለሁ። እና ያው ማንኛውም ስራ የታሰበም ችግር ይሄ ነው የሚመጣበት አለ እንዲሁ ነው ያልታሰበ ችግርም ይመጣበታል። እና ከዚህ ጋር ተያይዞ ነው እንግዲህ። ያልታሰቡ ችግሮች በጣም አንዳንዴ ከገበያ ወይም ደግሞ ከስራው ሊያስወጡ የሚችሉ ነገሮች አሉና እነሱን እንግዲህ በተቻለኝ አቅም ተቆጣጥሬ ለመቀጠል ስራዬን ሙሉ አቅም እየተጠቀምኩ እገኛለሁና። ትልቅ የሆነ የአስተሳሰብ ክህሎትንም በደንብ የተማርኩ ስለሆነ። ጥሩ በሚባል ሁኔታ መምራት የሚችልበትን መንገድ በደንብ የማከናውንበት ሂደት አለና። ምክንያቱም ማግኘት እንዳለ ማጣትም አለ ማትረፍም እንዳለ መክሰርም አለ። እና ከዚህ ጋር ተያይዞ እንግዲህ በስራችን ላይ ተግዳሮት የሚገጥመን እንግዲህ ምንለው ነገር አንዱ ይሄ ነው ማለት ነው። እንዲሁም ደግሞ በጣም እኛ አታግሎ አታግሎ ከጊዜ በኋላ ደግሞ የሚስተካከል በራሱ ጊዜ ማለት ነው። ወይም ደግሞ እኛ ምንም ሳናደርገው እሱ በቀላሉ ሊስተካከል የሚችል ነገር መሆን አለበት ማለት ነው። ወይም ደግሞ እኛ የፈጠርነው ስራ እኛ ላይ በጣም አስቸጋሪ ይሄ ችግር ሊያመጣብን እንዳይችል በጥንቃቄ መውሰድ አለብን ማለት ነው። ይሄን ይመስላል እንደ አጠቃላይ ስንመለከተው በስራ የሚገጥሙ ተግዳሮቶችም ወይደግሞ በስራ ላይ የሚያጋጥሙ መሰናክሎች ብዙ አይነት ቢሆኑም በትግስት ማለፍ ነገ የተሻለ ቀን ይመጣል ብሎ ማለፍ ትልቅ ሚናን ይጫወታል ብዬ አስባለሁ። ይሄን ይመስላል

እሺ እንደገና ጥቅም ላይ ማዋልህ ታደርጋለህ የሚልህ ጥያቄ ነው? እንግዲህ እ እ ማንኛውንም ነገር ስንሰራ ወይም ደግሞ ማንኛውንም ነገር ተግባራዊ ስናደርግ ትልቅ የሆነ የአስተሳሰብ ሂደት ይኖራልና። ትልቅ የሚባል የ ስራ የ ወይም ደግሞ የተለያዩ የሙያ ክህሎቶች የሚዳብሩበት ሂደት አለና። እ እንደገና ጥቅም እ ላይ ማዋል ማለት እንግዲህ እ ከስራ ወይም ደግሞ ከሙያው እ ሊወጡ ያሉ የቢዝነሶችን እ ወይም ሊሆን ይችላል የተለያዩ የ ሰው አይን አንሷቸው የተቸገሩ ሰዎችም ሊሆን ይችላል ይሄን ይሄንን የሚገባ ማከናወን ትልቅ የሆነ ውጤትን የሚያበረክት ነው ብዬ ነው የማስበው። እና እ እንግዲህ ይሄን አጠቃላይ ይሄንን ስናየው እ ልዩ የሆነ ጥቅም የሚሰጠን እ ነው ብዬ አስባለሁ። ምክንያቱም እ እንደተለያዩ ስራዎችን እ ከቆሙበት ማስቀጠል ወይም ደግሞ ጭራሽ እ ለምሳሌ አንድ ቢዝነስ በጣም ወደ ኪሳራ እየሄደ እ እያለ መልሶ ደግሞ ወደ ተሻለ ነገር እ መልሶ ነፍሱን መዝራት ራሱ ትልቅ የሆነ እ የ አቅምና የእውቀት እ ብልህነትን ይፈልጋልና። እ እንደገና እ ደግሞ የተለያዩ ጥቅሙ ሊያስመገኙም የሚችሉ ነገሮች እ ባለመረዳት እ ከጥቅም ውጪ ተደርገው እ የተቀመጡ ነገሮችን መልሶ ወደ ጥቅም እንዲሰጡ እ አገልግሎት እንዲሰጡ ማድረግ እ ይሄም ትልቅ የሆነ ሚና ነው ማለት ነው። እ እና እ እንደ አጠቃላይ እ ይሄንን እ ስንመለከት እንግዲህ እንደገና ጥቅም ላይ ማዋል እንግዲህ ማንኛውም የጊዜንም አጠቃቀም ሊሆን ይችላል እንዲሁም ደግሞ የገንዘብ አጠቃቀም አጠቃቀም ሊሆንም ይችላል እና ይህንን ነገር በሚገባ እ መስራት መቻል አለብን። እና ጥሩ በሚባል እ ሁኔታ ይህንን ነገር አስተካክለን እ የወደቁ ነገሮችን መልሶ ወደ ስራ ማስገባት ለምሳሌ የተለያዩ ማሽኖች ሊሆኑ ይችላሉ። እንዲሁም ደግሞ የተለያዩ እ ቁልፍ የሚባሉ ጥቅም ሊሰጡ የሚችሉ ነገሮች ይኖራሉ እነሱ እነሱን በሚገባ በጥንቃቄ መጠቀም ትልቅ የሆነ ትልቅ የሆነ ድርሻ አለውና። ይህን ይመስላል ማለት ነው እንደ አጠቃላይ ስንመለከተው እ በሚገባ ይሄን

እሺ መብረቅ ፈራ ነው የሚል ጥያቄ ነው እንግዲህ መብረቅ ትፈራለህ? የሚል ጥያቄ ይመስለኛል እና እንግዲህ መብረቅ በተለያየ መንገድ የሚያስፈራበት ወይም ደግሞ ከባድ የሚባልበት ነገር አለና እንግዲህ መብረቅን ስንመለከት አንዱ ከተፈጥሮ የሚመጣ ነገር ነዉና ትንሽ ከበድ የሚል ድምጽ አለው። አስቸጋሪ የሚባል የማጉረምረም ስሜትም አለው እና ከበድ የሚል ነው። እንዲሁም ደግሞ ትልቅ የሆነ ከተፈጥሮ የመጣ የፈጣሪ ስጦታ ነው። እና እንዲሁም ደግሞ የሰው ልጅ እንደተፈጠረ ሁሉ መብረቅም እንደዚሁ የተፈጠረ ነውና እንግዲህ ስንመለከት መብረቅ እንደ አጠቃላይ ስናየው ምንድነው? በተለያየ በዝናብ ወቅት የተለያዩ ዝናብ ወይም በተለያየ ምክንያት ወይም ደግሞ የተለያየ የዝናብ የዳመና ክምችት ይፈጠርና ከዛ በኃላ ያደመና ክምችት ከተከማቸ ቦኀላ በሚገባ ወደ ዝናብነት የሚቀየርበት ሂደት አለና ያ የሚቀየርበትም ሂደት ትልቅ በሆነ ሁኔታ መመልከት እንችላለን ማለት ነው። የዛን የአየር ሁኔታ ማለት ነው። እና ያ ዝናብ በሚዘንብበት ጊዜ በዛው ተከትሎ የሚመጣ ከስንት አንዴ የሚጥል ነው ማለት ነው። በጣም በማጉረምረም ወይም ደግሞ በጣም ትልቅ አስፈሪ በሆነ ድምጽ ተነስቶ ነው። እንግዲህ መብረቅ የሚመጣው ወደ መሬት የሚመታው እና እንዲሁም ደግሞ በጣም መብረቅ ማለት በጣም ከባድ ነገር ነው ማለት ነው። በተወሰነ ቅርበት በኩል ተመልክቻለሁ ወይም ደግሞ ብዙ ሰዎች ሲናገሩ ሰምቻለሁ እና እንዲሁም ለምሳሌ ቤት አከባቢ ላይ አጋጣሚ ሆኖ ድንገት ካረፈ ራሱ ቤቱን በቀላሉ የማቃጠል ሀይል አለው ና በጣም ከባድ የሚባል ነገር ነው። እንዲሁም ደግሞ ሰዎች አጋጣሚ ሰዎች አከባቢ ከወደቀ ለምሳሌ የለበሱት ልብስ ሊኖር ይችላል የተለያየ ነገር ሊያቃጥል ይችላል ማለት ነው። እንዲሁም በሚገባ እነኛ ሰዎች ወደ ህክምና በፍጥነት መሄድ አለባቸው እና ይሄንን ህክምና መከታተል መውሰድ ወይም ደግሞ ህክምና ተገቢውን ህክምና ማግኘት ይኖርባቸዋል ማለት ነው። እንዲሁም ደግሞ ከተፈጥሮ ጋራ የተያየዘ ነገር ስለሆነ ይሄንን ነገር መቆጣጠር የማንችለው ነገር ስለሆነ በሚገባ በዝናብ ወቅት የተለያዩ ዛፎች አከባቢ ስር ከመሆን ይልቅ በሚገባ ቤታችን ብንሆን ይመከራል ብዙ ሰዎች ሲናገሩ እንደሰማሁት ማለት ነውና። በሚገበባ የሚያስፈራ ድምጽ ወይም ደግሞ በጣም ጉርምርምታ ያለው ድምጽ ስለሚያወጣ በጣም ከባድ የሚባል ፍርሃትን የሚያሳድር የድምጽ አይነት ነውና የሚያወጣው ትልቅ የሆነ አስፈሪ የሚባል ነገርነው ማለት ነው። እንደ አጠቀላይ እና እንደ አጠቃላይ ስንመለከተው እንግዲህ መብረቅን ስናይ ትልቅ የሆነ የ ነጎድጓዳዌ ወይም ደግሞ ዝናብ ጋራ ተያይዞ የሚመጣ እንዳልኩት የሚመጣ ነገር እንደመሆኑ መጠን በጣም አስፈሪ የሚባል የድምጽ አይነት አለው። ነገር ነው ማለት ነው ወይም ደግሞ በጣም ከባድ የሚባል ነገርም ሊከሰት ይችላል ማለት ነው። ከዚ ጋራ ተያይዞ እና እንደ አጠቃላይ ስንመለከተው ትልቅ የሆነ የሀገራችን የአየር ንብረት ሂደት ጋራ ተያይዞ በጣም ብዙ ቦታዎች ላይ የሚወድቅበት ወይም ደግሞ የሚመጣበት ሂደት አለ። መብረቅ እና ፈራ መብረቅን የምንመለከትበትንም የአሰራር ወይም ደግሞ የመብረቅን ሁኔታ በአይናችን በቀላሉ ልናየው የማንችለው እንደመሆኑ መጠን ትልቅ ጥንቃቄ ያስፈልጋል እና እንዲሁም በጣም ዝናብ ባለበት ቦታ ላይም ትልቅ ጥንቃቄ ያስፈልጋል ማለት ነው። ምክንያቱም ዝናብ ተከትሎ ስለሚመጣ ያንን ታሳቢ አርግተን በሚገባ መስራት ይይኖርብናል ብዬ አስባለው እና እንደ አጠቃላይ ይሄን ይመስላል ማለት ነው። እንግዲህ የመብረቅን ስንመለከት እንደ አጠቃላይ ይሄ ነው

እሺ ቀዝቃዛ የአየር ሁኔታ ትወዳለህ የሚል ጥያቄ ነው። እንግዲህ አሪፍ ጥያቄ ነው የተነሳልኝ ያለው በጣም ደስ ብሎኛል ተመችቶኛል። እና እንግዲህ ቀዝቃዛ የአየር ንብረት የሚለውን እንግዲህ ስንመለከት። የአየር ንብረት እንግዲህ ብዙ አይነት ከወቅት ጋር ተያይዞ የአየር ንብረት የሚለዋወጥበት ሂደት አለና እንግዲህ በጣም የሚመቸኝ የአየር ንብረት። እንግዲህ እኔ የሚመቸኝ መካከለኛ የሚባል የአየር ንብረት ነው። ለምሳሌ በጣም ሙቀት የበዛበትም መሆን የለበትም እንዲሁም ደግሞ በጣም ቅዝቃዜ የበዛበት ቦታም መሆን የለበትም። እና እዚህ ጋር ተያይዞ ትልቅ የሚባል የአየር ንብረት ለውጥ እንደመኖሩ መጠን የአየር ንብረቱን መቆጣጠር ባይቻልም። እንደ አጠቃላይ እኔ የሚመቸኝ ተመጣጣኝ የሆነ የአየር ንብረት ቢሆን በጣም ደስ ይለኛል ማለት ነው። ለምሳሌ የአየር ንብረት ለምሳሌ አሁን ወደ አፋር አካባቢ ላይ እኛ ጋር ብንመለከት። ወደ አፋር አካባቢ ላይ ስናየው በጣም ትልቅ የሆነ ሙቀት አለ በጣም አስቸጋሪ የሚባል። የሙቀት ሂደት አለና። እንዲሁም ደግሞ ወደ ጋምቤላ አካባቢ ብንመለከት። በጣም አስቸጋሪ የሚባልበት የሙቀት ሂደት አለ እንዲሁ ደግሞ ሰዎች ተኝተው ራሱ በዛው ህይወታቸው ሊያልፍ የሚችልበት ነገር አለና። ከሙቀት ጋር ተያይዞ እንግዲህ ቦታ በጣም ከባድ የሚባል ነገር ነው ማለት ነው። እንቅልፍ እንኳን የሚገባ ልንተኛ አንችልም ምክንያቱም ትልቅ የሆነ የማላብና የአየሩ ያለመስማማት ስሜት ስላለው። ከዚህ ጋር ተያይዞ ትልቅ የሆነ የአየር ምላወጥ ሂደት ስለሚፈጠር። አየር ንብረቱን መቆጣጠር ስለማንችል በተገቢው መጠን እዛ ቦታ ላይ ስንኖር ለምሳሌ እውቀት ቦታ ላይ ስንኖር። የተለያዩ ቀለል ያሉ ልብሶችን መልበስ እንዲሁ ደግሞ የምንመገበውን ምግብ ራሱ በሚገባ መምረጥ ይኖርብናልና ከዚህ ጋር ተያይዞ ትልቅ የሆነ የማስተካከል ያለብን ነገር አለ ብዬ አስባለሁ። እና እንደ ቦታው ልዩነት የሚለያይሽ ነው ማለት ነው። ለምሳሌ አሁን ቀዝቃዛን ቦታ ስንመለከት ለምሳሌ ወደ ደብረ ብርሃን ብናይ በጣም ከባድ የሚባል የቅዝቃዜ ሂደት አለና። ቀዝቃዛ ከመሆኑ ተንሳ በጣም ለምሳሌ ውጪ ላይ ሳፋ ብናስቀምጥ ሳፋ ማለቴ ንጹህ ምንም የሌለው ሳፋ ብናስቀምጥ ጠዋት ላይ ውሃ ከትሮ ነው የምናየው ውስጡ ማለት ነው። ከአየሩ በጣም ቀዝቃዛነት ሁኔታ አንፃር እና ትልቅ የሆነ የአሸጋሪ የሚባል የአየር ንብረትም ያለበት ቦታዎች አሉ ማለት ነው። እንግዲህ የተለያየ ቦታ ለምሳሌ ወደ ውጪም ሀገር ላይ ብንመለከተው ወይም ደግሞ ወደ ባህር ማዶ ስንመለከት የተለያዩ ለምሳሌ አንታርቲካ ለምሳሌ በረዶ ግግር ይኖራልና በጣም አለና ይሄም አሁን ሰው ሊኖርበት የማይችልበት ቦታ ነውና። ከአየር ንብረት ጋር ተያይዞ ተስማቢ የአየር ንብረት ሲኖር ማንኛውም ሰው እንደፈለገ ተቀሳቅሶ እንደፈለገ የሚፈልገውን ነገር ሊያደርግ የሚችለውን ነገር በሚገባ ማድረግ ይችላል ማለት ነው። እና አጠቃላይ የ አየር ጋር ተያይዞ ትልቅ የሆነ የመኖር የመኖር ዋስትና እንደመሆኑ መጠን የአየር ንብረት። የምንተነፍሰው እንኳን የአየር ንብረት ሞቃታ በጣም ሞቃታማ ሲሆን እና ጠቃቃዛማ ሲሆን ይለያያል። እና እንዲሁም መካከለኛ የአየር ንብረት ሲሆን ግን በሚገባ እንቅስቃሴ ዝና ደግሞ አይደክመንም እንዲሁ ደግሞ የትኛውንም ስራ ብንሰራ ትልቅ የሆነ ውጤት የምናገኝበት ሂደት አለና። ከዚህ ጋር ተያይዞ ትልቅ የሆነ ግንዛቤ የሚፈጥርልን ነው ብዬ አስባለሁ። እና እንደ አጠቃላይ ስንመለከት እንግዲህ ቀዝቃዛ ቀዝቃዛ የአየር ንብረት እንግዲህ በጣም አስቸጋሪ የሚባል የአየር ንብረት ነው። እና እኔ ቢሆን ደስ የሚለኝ መካከለኛ የአየር ንብረት። ቢሆን ሃምሳ በሃምሳ ማለት ነው ሞቃትም ሳይሆን ቀዝቃዛም ሳይሆን ሁለቱንም ያማከለ የአየር ንብረት ሲሆን ማንኛውንም እንቅስቃሴ ለማድረግ ትልቅ የሆነ ዋስትና የሚሰጥን ነገር ነውና እንደ አጠቃላይ ይህን ይመስላል ማለት ነው። የሚያየን ንብረትን ስንመለከት እንዲሁ ደግሞ ለምሳሌ በጣም ደኖች ያሉበት ቦታ ላይ በጣም ተራሮች የበዙበት ቦታ ላይ ትልቅ የሆነ አየር ንብረት ለውጥ ይኖራልና ዝናብ በጣም ይኖራል። እንደዚህ እንደዚህ አይነት ቦታዎች ያወድ በእጽዋት ተባሃይነት ነው ማለት ነው

ዝናብ ሲዘንብ ምን ታደርጋለህ የሚል ጥያቄ ነው? እንግዲህ ዝናብ ሲዘንብ የማደርገው ነገር ቢኖር አንደኛ ዝናቡ የመጣውን አመጣጥ በደንብ አያለው። ምክንያቱም በጣም ከባድ ዝናብ ከሆነ ለምሳሌ የተለያዩ የቱቦ ቦታዎች ውሃ ሊያልፉ የሚችሉ ቦታዎች ሊደፈኑ ይችላሉ። እንዲሁም ደግሞ ተለያዩ የውሃ ታንከሮችም በአጋጣሚ ሆኖ ውሃ ሊጠጋቸው ደግሞ ቆሻሻ ያለው ውሃ ሊጠጋቸው ይችላልና በአቅራቢያዬ ያሉትን እሱንም ጥንቃቄ አደርጋለሁ። እንዲሁም ደግሞ ትልቅ ትልቅ የሚባል ውሃ መተላለፊያ ቱቦዎችንም እመለከታለሁ አጋጣሚ የሁኖ ውሃ ከዘጋው ያም አንድ ጥንቃቄ ይፈልጋል። እና ዝናብ ሲዘንብ ብዙ ነገር ማስተካከል የሚገባቸው ነገሮች አሉ። ለምሳሌ ውጪ ላይ ልብስ ተሰጥቶ ሊሆን ይችላል አስጥቼ ሊሆን ይችላል ወይም ደግሞ ፀሀይ በፀሀይ ሊደርቅ አስጥቼው ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን ውጪ ላይ ላስቀምጥ እችላለሁ ማለት ነው። እነኛ እነኛ ነገሮች በሚገባ ወደ ቤት ማስጠጋት ወይም ደግሞ ወደ ቤት መሰብሰብ ትልቅ ጥሩ ነገር ነው ብዬ ነው የማስበው። እና እንዲሁ ደግሞ የተለያዩ የምንለብሳቸውን ልብሶች እንዳልኩት ውጪ ሊኖሩ ይችላሉ። እንዲሁ ደግሞ የምንመገባቸው ምግቦች ውጪ ሊኖሩ ይችላሉ እንዲሁም ደግሞ የተለያዩ ግዢዎችን ገዝተን አጋጣሚ ውጪ ልንርሳ እንችላለን። እና የተለያዩ ምግብ አይነቶችን ገዝተን እነኛንም ጥንቃቄ ማድረግ ይኖርብናል። እና እንዲሁ ደግሞ ወደ ቤታችን የሚወጡ የፍሳሽ አይነቶችንም በደንብ መገምገም እና በሚገባ ማየት ይኖርብናል ብዬ አስባለሁ። ምክንያቱም ያ የፍሳሽ ቦታ ወይም ደግሞ ያ ውሃ የሚመጣበት ቦታ አስቸጋሪ ሊሆን የሚችልበት ሂደት አለ። አንዳንድ ጊዜ እንደውም ወደ ቤት ውስጥ የሚገባበት ሂደት አለ። ጎርፉ ከዝናብ አዘናነብ ጋር ተያይዞና እንዲሁም አስቸጋሪ የሚባል ዝናብ የሚባል የዝናብ አይነት ለምሳሌ ንፋስ ያዘለና በጣም ዲደን ያለው የዝናብ አይነት ነው ማለት ነው። እሱ አሁን በጣም ከባድ ነው። አንዳንድ ጊዜ እንደውም ቆርቆሮ የመንቀልም አቅም አለው እና እንዲሁም ቤቶችን የማጥለቅለቅ ባህሪ አለው ማለት ነው። እንዲሁም ዝናብ ሲመጣ አጋጣሚ ሆኖ በመንገድ ሳልፍ ወንዝ አካባቢ ልጆችን ብመለከት በፍጥነት ከዛ ቦታ እንዲርቁ አደርጋለሁ። ለምሳሌ የተለያየ ቦታዎች ልጆች ይንቀሳቀሳሉ እና ውሃው ደስ ብሏቸው የተቦጫርቁ እያሉ አጋጣሚ ሳያዩ ውሃው ከላይ በርቀት ቦታ ላይ ዝናብ ዘንቦ ሞልቶ ሊመጣ ይችላልና በዛ አጋጣሚ ብዙ ሰዎችን ሊወስድ ስለሚችል። ይህንንም ታሳቢ በማድረግ ከውሃ ጋር የተገናኙ ነገሮችን በሚገባ የማቀውን ያህል ለሰዎች መንገር እና እንዲሁም ልጆችን ከስህተት እንዲቆጠቡ ማድረግ ሂደትን አደርጋለሁ ማለት ነው። እና ዝናብ ሲዘንብ ይሄንን የማደርግበት ሂደት አለ። ከዚህም ባሻገር ደግሞ የተለያዩ የዝናብ ፍሳሾችን ወይም ደግሞ የተለያዩ የዝናብ ሂደቶችን ለምሳሌ አንዳንድ ጊዜ ውሃ በሚጠፋበት ጊዜ ዝናቡ ሲዘንብ የተለያዩ ታክልቶች ለምሳሌ ግቢ ውስጥ ይኖራሉ እና እነሱን ለምሳሌ ለማጠጣት በተለያየ በቃ ማስቀመጥበት ሂደት አለ። ከቆርቆሮ የሚፈሰውን እና ያ ዝናብ ሲጠፋ ለምሳሌ ሳምንት ምናምን ሲጠፋ ከዛ በኋላ ቆይቶ እስከሚመለስ እነዚህ ታምርቶችን እንዳያፍሩ ወይም ደግሞ እንደ እድገታችው እንዳይቀንስ ያንን ውሀም እጠቀማለሁ ማለት ነው። እና እንደ አጠቃላይ የዝናብ ዝናብ ሲዘንብ ብዙ ነገሮችን ማድረግ ይቻላል። ወይም ብዙ ነገሮችን እንመለከታለን እና ለምሳሌ ገጠር ቦታ ላይ ዝናብ ሲዘንብ እንደውም በጣም ውሃ ያልጠገበ ቦታ ካለ አታክልት ጎርፉን መልሰውት ወደ እዛ አታክልት ውስጥ እንዲገባ ያደርጉትና በደንብ አትክልት ውስጥ ከሚያቴፈው ድረስ የሚያጠጡበት ሂደት አለና ይሄን ይመስላል። እንግዲህ እንደ አጠቃላይ የዝናብ ሲነብ ማድረግ የሚገባን ነገር ስንመለከትና ይሄን ይመስላል ማለት ነው። እንደ አጠቃላይ ጥሩ የሚባል የዝናብ ሂደት ይኖራል።

እሺ ስለ ፀጉርህ ተንከባክበህ ትወዳለህ የሚል ጥያቄ ነው? አሪፍ እንግዲህ ፀጉሬን በሚገባ እወደዋለሁ በሚገባ እንከባከበዋለሁ እና ፀጉሬ በጣም ደስ የሚለኝ ሰውነት አካላቶቼ አንዱ ነው ማለት ነው። እንግዲህ ፀጉርን ስንመለከት ትልቅ የሆነ ግርማ ሞገስ የሚሰጥ ነው ማለት ነው። ፀጉር እንደ አጠቃላይ ስናየው እንግዲህ ፀጉር ለምሳሌ በብዙ መንገድ ማየት እንችላለን ፀጉርን የተለያዩ የፀጉር አሰራር ሂደቶች አይሚን የፀጉር አስተካካዮች የሚያስተካክሉበትም ሂደት አለ እንዲሁም እኛም ደስ የሚለንን መስተካከል መብት አለን። እና ይሄ አንዱ ደስ የሚያሰኝ ነው እና ፀጉሬን እንግዲህ በሚገባ እንከባከበዋለሁ ማለት ነው። እና እንዲሁም ደግሞ በተለያየ የፀጉር አሰራር ሂደት ፀጉሬን እሰራዋለሁ ወይም ደግሞ አስተካክለዋለሁ እና ፀጉሬ እንደ አጠቃላይ ፀጉሬን ስመለከት በጣም የሚገርመኝ ነገር በጣም ይፈጥናል ፀጉሬ በጣም ፈጣን ነው። በሳምንት ውስጥ በጣም በፍጥነት የሚያድግበት ሂደት አለና ተስተካክዬው ወይም ደግሞ ተቆርጬው ፀጉሬን አሪፍ በሚባል ሁኔታ በፍጥነት የሚያድግበት ሂደት አለና በጣም እሱ አንዱ የሚገርመኝ ነገር ነው። የፀጉሬ የፍጥነት የእድገት ፍጥነት እና ትልቅ የሆነ የ የፀጉር እድገት ወይም ደግሞ ትልቁ የአካል እንቅስቃሴ በሚደረግበት ጊዜ ለምሳሌ አንዳንዴ በምላጭ የሚቆርጡም ሰዎች እናያለን ወይም ደግሞ ሙሉጭ ተደርገው መላጣ ብቻ የሚሆኑ ሰዎች አሉ እና ያ ደግሞ ትንሽ አስቸጋሪ የሚሆንበት ሂደት አለ። አንደኛ በጣም ጭንቅላታችን ፀጉር ከላዩ ላይ ከጠፋ በጣም ይበርደናል እና ይሄም አንዱ ችግር ነውና ይሄንንም መመልከት ይኖርብናል ብዬ አስባለሁ እንዲሁም ደግሞ የ ተባይ ወይም የተለያዩ የተዋህስ አይነት አይነቶች ሊነክሱን ይችላሉ ማለት ነው። መላጣ አድርገን ስንቆረጠው እና በተወሰነ መንገድ አሪፍ በሚባል ሁኔታ ስንቆርጠው ጥሩ ነው ብዬ አስባለሁና እና እንግዲህ የፀጉር አንዱ የሰው ልጅ አሉት ጸጋዎች አንዱና ዋነኛው ፀጉር ነውና። እንዲሁም ደግሞ የሴት እህቶቻችንን ፀጉርን ስንመለከት በጣም የሚረዝምበት እና በጣም ረዣዥም የሚሆንበት ሁኔታ አለ እና እንግዲህ ተፈጥሮ የሰጠን ትልቁ ጸጋ የሚያስገርመኝ አንዱ ይሄ ነው እንግዲህ ስንመለከት በተለየ እህቶቻችን በጣም ረጅም የሚሆንበት ሂደት አለና ትልቅ የቁመት ያለው የፀጉር አይነት ነው እና በጣም የሚገርም ተፈጥሮ ነው። እና እንዲሁም የወንዶችም ወይም ደግሞ የእኔን ፀጉር ስንመለከት እንግዲህ በጣም ደስ የሚለኝ ፀጉር ነው እንዲሁ ደግሞ በቀላሉ ራሱ የማይጠላለፍ ፀጉር ነው ሉጫ የሚባል የፀጉር አይነት ነው ያለኝና ከዚህ ጋር ተያይዞ ፀጉሬ በጣም ደስ ይለኛል። አንዳንዴ ደግሞ በጣም ያረካኛል እንዲሁ ስመለከተው እና ደስ የሚል የፀጉር አይነት ነው ያለኝ እንዲሁ ደግሞ ፀጉሬ በተለያየ ሁኔታ እንዳይሳሳ የተለያዩ ቅባቶችንም እጠቀማለሁ ማለት ነው። ምክንያቱም ፀጉር እየጠነከረ ሲሄድ በቀላሉ የሚነቀል አይሆንም የተለያዩ ችግሮችን አያጋጥሙትም ብዬ አስባለሁ እና ይሄንንም ታሳቢ በማድረግ ነው እንግዲህ የምትጠቀመው እንዲሁም ደግሞ ፀጉሬን በሚገባ ፀጉር አስተካካይ ቤቶች ሄጄም ደግሞ በዚህ ሙያ ላይ በተሰማሩ ሰዎች ተንቀሳቅሼ በሚገባ ፀጉሬን እቆረጣለሁ ማለት ነው። ወይም ደግሞ አሪፍ አድርጌ አድርገው እንዲያስተካክሉኝ ወይ ነግሬያቸው ጥሩ አድርገው ያስተካክሉኛል። እና እንደ አጠቃላይ ፀጉሬን ስንመለከት ስለ ፀጉርህ ትንከባከባለህ የሚለው የሚገባ እንከባከባለሁ እና ትልቅ በሆነ ሁኔታ ነው የምንከባከበው ምክንያቱም አንዱ የሰውነህ አካሌ እንደመሆኑ መጠን በሚገባ ጊዜ ሰጥቼ የምመለከተው አካላቴ ነውና ደስ የሚለኝ ፓርት ስለሆነ በጣም ነው የምንከባከበው እንደ ለማጠቃቀል ለማጠቃለያ ያህል ይሄን ይመስላል ማለት ነው። በሚገባ እንከባከበዋለሁ

"እሺ ሳህኖችን መታጠብ ትወዳለህ?" የሚል ጥያቄ ነው እንግዲህ ያው ሳህኖችን ማጠብ በጣም ጥሩ ነገር ነውና፣ ለቤትም ወይም ደግሞ ለራሴ ስል የማጥብበት ሂደት አለና በሚገባ ሳህኖችን አጥባለሁ ማለት ነው። ምክንያቱም ለምሳሌ ምግብ ተበልቶበት እንዲሁ ቁጭ ቢደረግ ላዩ ላይ ምግቡ የመድረቅ ባህሪ ይኖረዋል እና እንዲሁም ደግሞ የተለያዩ ተዋስያኖች የሚጠጉት ስለሚሆን ያንን ደግሞ እንዳይሆን በሚገባ ማጽዳት ያስፈልጋል እና አንዱ የቤትን ንጽህና መጠበቅ ስንመለከት እንግዲህ ከዚህ ይጀምራል ብዬ አስባለሁ። ምክንያቱም የበላንበትን የጠጣንበትን ግዴታ ማጠብ ይኖርብናል ብዬ አምናለሁ እና በሚገባ ሳህኖችን አጥባለሁ ወይም ደግሞ የሚገባ ማጠብ እወዳለሁ ማለት ነው። የተለያዩ እቃዎችም እንዲሁ የሚታጠቡበት ሂደት ይኖራልና ያም ደግሞ የሚታጠብበት በተለያዩ ጊዜያት ይታጠባል ለምሳሌ በዓል ሲኖር፣ የተለያዩ ክብረ በዓላት ሲኖሩ በቃ ቤት ውስጥ ያሉ እቃዎች በሙሉ ይወጡና እያንዳንዱ እቃ ይቆሽሽም አይቆሽሽም በሚገባ የሚታጠብበት ሂደት አለና ይሄ በጣም የሚገርመኝ አንዱ ከባህላችን ጋር የተቆራኘ ነገር ነው እና በሚገባ ዕቃው ጽድትት ብሎ ወደ መቀመጫው የሚመለስበት ሂደት አለና በበርካታ ጊዜ የተቀመጠው እቃ ማለት ነው እና በጣም የሚያስገርም እና ደስ የሚያሰኝ ነገር ነው ማለት ነው ምክንያቱም ይሄ እቃ የሚታጠብበት እቃ ምክንያቱ ቤቱን ጽድት እንዲል እቃውም ፏ ብሎ ሰዎች ፊት ለፊት እንዲቀርብ የሚደረግበት ሂደት ነውና ከዚህ ጋር ተያይዞ ትልቅ የሆነ የእቃ ማጠብ ልምድም ሆነ ችሎታ አለኝ እና የማጠበው ደግሞ ንጽህናን ለመጠበቅ ነው ከተለያዩ በሽታዎች ራስን ለመጠበቅ የግድ ይላልና በሚገባ ራሴን እጠብቃለሁ ማለት ነው። በተለያየ መንገድ የተለያዩ የአስተጣጠብ ስልቶች ቢኖሩም ጊዜ እንኳን ሳይኖረኝ ሲቀር የማደርገው ምንድነው በሚገባ አንድ ቦታ አጠራቀምና አስቀምጣቸውና እነኛን ሳህኖች ጥሩ በሆነ ጊዜ ወይም ደግሞ በአመቻቸሁበት ሰዓት ላይ በሚገባ አጥባቸዋለሁ ማለት ነው፣ እነዚያን የሰበሰብኳቸውን ሳህኖች እና ከዚህ ጋር ተያይዞ ነውና የአስተጣጠብ ሂደቴ ይሄን ይመስላል እና እንዲሁም ደግሞ ቤት ውስጥ እንደ አጠቃላይ ሊቆሽሹ የሚችሉ የእቃ አይነቶችም ከሳህኑ ውጪ ለምሳሌ የተለያዩ መቀመጫዎች ሊሆኑ ይችላሉ እንዲሁ ደግሞ ብርጭቆ ሊሆን ይችላል ወይም ደግሞ ልገለገልባቸው የምንችልባቸው ነገሮች ለምሳሌ የተለያዩ ባልዲዎች ሊሆኑ ይችላሉ ወይም ደግሞ የተለያዩ የምግብ ማብሰያ ብረት ድስቶች ሊሆኑ ይችላሉ እና እነኚህን እነኚህን እንግዲህ በሚገባ ንጽህናቸውን መጠበቅ የግድ ሀላፊነት አለብን ብዬ ነው የማስበው ምክንያቱም ይህን የምናደርግበት ሂደት ትልቅ የሆነ ውጤት እናገኛለን። የምናገኝበት ምክንያት ምንድነው እያንዳንዱን እቃ ጽዳት ሲኖረው ለምሳሌ ሰው እንኳን ዘመድ እንግዳ ሲመጣ ከሩቅ ቦታ በቀላሉ እነኛን ያጠብናቸውን እቃዎች የሚገባ አሰማምረን ይዘን መጥተን ለእንግዶቻችን ጥሩ የሚባል መስተንግዶን ማድረግ እንችላለን። እቃችንን ግን ሳናጥብ ብናስቀምጥ ትልቅ የሆነ ስህተት ነው። የሚያጋጥመው ምክንያቱም እኛ እንግዶች መጥተው ለምሳሌ ወደ እቃ አጠባ ብንገባ ጥሩ አይመጣም እና እዚጋም ታሳቢ በማድረግ ነው። ይሄንን ያልኩበትም ዋና ምክንያቴና እንደ አጠቃላይ የእቃዎችን ንጽህና መጠበቅ በጣም አስፈላጊና ወሳኝ የሚባል ነገር ነው ብዬ ነው የማምነው በእኔ በኩል እና እንደ አጠቃላይ ይህን ይመስላል እንግዲህ የቤት ውስጥ ንጽህና መጠበቅ ወይም ደግሞ የሳህኖችን ንጽህና መጠበቅ ትልቅ ድርሻን የሚይዝ ነው ማለት ነው። ጽድት ባለ ነገር መመገብ ራሱ አንድ ደስ የሚል ስሜት ይሰጣልና እንደ አጠቃላይ ይሄን ይመስላል። በሳህን የመመገብ ሂደት ወይም ደግሞ የማጠብ ሂደት እንደ አጠቃላይ

እሺ በየትኛው መተግበሪያ መልእክት ትልካለህ የሚል ጥያቄ ተነስቶልኛል። እንግዲህ የተለያዩ መተግበሪያዎች አሉ። የተለያዩ የምንጻጻፍባቸው የተለያዩ መልእክት የምንልክባቸው መተግበሪያዎች አሉና እኔ የተወሰኑትን እጠቀማለሁ ማለት ነው። እንግዲህ በብዙ መንገድ ምን ላላክበት ሂደት አለ። ለምሳሌ ብናይ ለምሳሌ በኢሜል ልንላላክ እንችላለን። እንዲሁም ደግሞ በኤስኤምኤስ ልንላላክ እንችላለን። እንዲሁም ደግሞ በቴሌግራም በተለያዩ አማራጮች በተለያዩ የመልእክት አማራጮች የምንላላክበት ሂደት አለ። እና ደግሞ በኢንስታግራም የተለያዩ መረጃዎችን የምንላላክበት ሂደት አለና። ከዚህም በመቀጠል ለምሳሌ በሊንክዲን ብዙ አይነት መረጃዎችንም ምንላላክበት ሂደት ይኖራል። እንዲሁም ደግሞ በተለያዩ በዌብሳይትም ካልነ በዛ መልእክት ማስቀመጥ ይችላል። እና ብዙ ነገር የምናካሂድበትም ነገር ይኖራል። እና በዚህ በመተግበሪያ ማለት ነው። በየትኛው የትኛውንም መተግበሪያ በምትጠቀምበት ጊዜ የተለያዩ መረጃዎችን ለሰዎች የምናደርስበት ሂደት ይኖራል። እና ለምሳሌ ያላወቁትን ማሳወቅ ሊሆን ይችላል። ያልሰሙትን ማሰማት እንዲሁም ደግሞ የተለያዩ ስራዎችንም በሚገባ ከሰዎች ለመረዳት የምንጠይቅበትም ሂደት ይኖራል። እና ከዚህ ተያይዞ ነው። እንግዲህ መመልከት የምንችለው ለምሳሌ እንግዲህ እኔ የምጠቀመው የትኛው በተግባሪያ መልእክት ትልካለህ የሚለው በዋናነት የምልከው እንግዲህ በኤስኤምኤስ እና በኢንስታግራም በኢሜል ነው በሚገባ የሚልከው ማለት ነው። ከዚህም በመቀጠል ሶስተኛው ደግሞ በ በቴሌግራም በኩል ነው። በሚገባ ለመላክ የምሞክረው ለሰዎች እና እነኚህን እንግዲህ ሶስት አማራጮች አሪፍ በሆነ ሁኔታ እጠቀማቸዋለሁ ማለት ነው። ለምሳሌ በ በ በ በ በ በ ኤስኤምኤስ እንግዲህ ስንመለከት ኤስኤምኤስን እንግዲህ በቀላሉ በእጃችን በቀላሉ ምንጠቀምበት የሚችልበት ፈጣን መልእክት የሚደርስበት ነገር ነው። እና በሚገባ በስሜት ስም እንጠቀማለን ኦፍላይን አድርግተን ማለት ነው። እንዲሁም ደግሞ በኢንተርኔት አብርተን በቀላሉ በቴሌግራም ሊሆን ይችላል። ወይም ደግሞ በኢሜል አድሬሳችን የተለያዩ መረጃዎችን ለሰዎች በኢሜላቸው መላክ የሚችልበት ሂደት አለ። እና በብዙ መንገድ መላክ እንችላለን እነህኚ ፈጣን የምላቸው እኔ እንደተረዳሁት አሪፍ የሚባሉ መላላኪያ መንገዶቼ ናቸው። የተለያዩ መረጃዎችን እና በብዙ መንገድ የምንላላክበት ሂደት አለና። እንደ አጠቃላይ የምንጠቀመው መተግበሪያ እንግዲህ ብዙ ቢሆንም የተወሰነውን ያህል ለመጥቀስ ያህል ነው። ለምሳሌ ኤግዘንደርን ስንመለከት እንዲሁም ደግሞ የሲ ሼር ኤግዚ ሼር የሚባሉት የተለያዩ የመላላኪያ መተግበሪያዎች አሉ። ለምሳሌ በኤግዘንደርን ስናይ ምንም አይነት ኢንተርኔት ሳናበራ ወይም ደግሞ ኤንትን ሳንል ሳንጠቀም በቀላሉ ከአንድ ስልክ ወደ አንድ ስልክ የምንፈልገው ነገር ማስተላለፍ የምንችልበት ሂደት አለና ያም ጥሩ የሚባል ሂደት ነው። ብዬ አስባለሁ። እንዲሁም ደግሞ ከዛም በመቀጠል እንግዲህ ስንመለከት የተለያዩ መረጃዎችን የምናገኝበት የተለያዩ ለምሳሌ ዩቱብን መመልከት እንችላለን። እንዲሁም ደግሞ የተለያዩ መረጃዎች የሚለቀቁባቸው የተለያዩ የመረጃ መረቦች አሉ። እና መልእክት እንዲሁም የሚደርሰን ለምሳሌ የሆነ መረጃ ሲለቀቅ ለምሳሌ ዩቱብ ላይ አንድ ሰው የለቀቀውን ነገር ማግኘት ከፈለግን የዛን ሰው ሰብስክሪፕሽን እንትን ካልን ሰብስክራይብ ካደረግነው በቀላሉ ኖቲፊኬሽን ይደርሰናል። እና ይሄም አንዱ መልእክት የሚደርሰን ነገር ነው ማለት ነው። እኛ ሊጠቅም የሚችል ማብራሪያ የሚሰጥ ሰው ከሆነ ያንን ማግኘት እንችላለን። እና በብዙ መንገድ መላላክ እንችላለን ማለት ነው። እና እንደ አጠቃላይ በብዙ መንገድ መላላክ እንችላለን በሚገባ ብዙ ነገሮችን ማስተካከል እንችላለን እና መማማር እንችላለን

እሺ ጥሩ እንግዲህ የምትወደው ቁጥር ስንት ነው የሚል ጥያቄ? ተጠይቄያለሁ እና እንግዲህ የምወደው ቁጥር በጣም ደስ የሚለኝ ሃያ ሶስት ቁጥር ደስ ይለኛል። ያም ደግሞ የሆነበት ምክንያት አለ። እና የራሱ ምክንያት ለምሳሌ እሱንም ስመለከት በሆነ አጋጣሚ ትንሽየ እጅ የመሰበር ባህሪ ገጥሞኝ ነበር። እና በዛን እለት ነው እና የተሰበረው እሱን አስመልክቶ ትልቅ የሆነ የ ትንሽ የጉዳት በደረሰብኝ ጊዜ ላይ ያ ጊዜ ነበር። እና በሃያ ሶስት ነበር እና በጊዜ ሂደት በተለያዩ ባለሙያዎች አማካኝነት በሚገባ እጀ ድኖ በዛ ጊዜ። በዛ ወርም በተወሰነ ሁለት ሶስት ወር አካባቢ ላይ ተመልሶ በዛ ጊዜ ላይ እጀ በሚገባ እንቅስቃሴ ማድረግ ይ ችሏል። እና ያን ጊዜ በጣም ማረሳው እና ደስ የሚለኝ ጊዜ ነው። እና እንግዲህ የምወደው ቁጥር እንዳልኩት ሃያ ሶስት ቁጥር በጣም ደስ ይለኛል ማለት ነው። ያው ከምክንያት ጋርም ተያይዞ ስለሆነ በጣም መቼም የማልረሳው ከዚህ ሂደት ነው። እና ማንኛውም ሰው እንግዲህ የሆነ ነገር ሲገጥመው ጊዜውን አይረሳም እና ደግሞ ያ የሆነበትን ጊዜ አይረሳም እንዲሁም ጥሩ ነገርም ሲገጥመው ከዚህ ጊዜ ጀምሮ ነው። እንደዚህ ያጋጠመኝ ከዚህ ጊዜ ጀምሮ እኮ እንደዚህ የተለያዩ ነገሮች ችግር ደርሶብኝ ነበር ብሎ ሊልም ይችላል። እና እንግዲህ እንደ አጠቃላይ ይሄንን ስንመለከት በብዙ መንገድ መረዳት እንችላለን ወይም ደግሞ ማወቅ እንችላለን። ብዙ አይነት ቁጥሮች ቢኖሩም በሚገባ የምንረዳበት ያም ደግሞ የተለያዩ ጊዜያት የሚያጋጥሙን ነገሮች በጣም ቁጥርን እንድንይዝ እድናስታውስ በየጊዜው እንድረዳ እንዲሁ ደግሞ ያንን ቁጥር እድሜ ልካችንን እንድንይዝ የሚያደርጉን ነገሮች ይኖራሉ እና እኔም በዛ አማካኝነት ነው በሚገባ ይሄን ነገር የያዝኩት ማለት ነው። እና ይሄን ቁጥር እንደ አጠቃላይ በዚህ መንገድ ነው የያዝኩት እንጂ እንዲሁ አለምክንያት ቢሆን በቀላሉ ልረሳው እችላለሁ። ደግሞ የትኛውም ቁጥር ደስ ይለኛል የማ የምልበት ሂደትም ይኖራል። እና አንድ ነገር ከምክንያት ጋር ሲሆን ጥሩ የሚባል ደግሞ መቼም ሊረሱ የማይችሉ ነገሮችን ፈጥሮ ይሄዳል። እና ይሄን ይመስላል እላለሁ። እንዲሁም ደግሞ ከዚህ ጋር ተያይዞ ትልቅ የሚያስደስተኝ ጊዜ ወደፊትም በሚገባ መኖር የምፈልገው ወይም ደግሞ ጥሩ ጊዜ ማሳለፍ የምፈልገው። በተለያዩ ጊዜያቶች ለምሳሌ ከአንድ ቀን ጀምሮ እስከ ሰላሳ ቀን ባሉ ወይንም በአንድ ወር ውስጥ ያሉ ጊዜያትን በአሪፍ ሁኔታ ተረጋግቼ ማሳለፍ ሚገባ እፈልጋለሁ እና በጊዜ ሂደትም ይሄንንም እንደ ማሳካት እርግጠኛ ነኝ። እና በየጊዜው ከሰኞ እስከ አርብ እስከ ሰኞ እስከ አርብ ስራ ብቻ መሯሯጥ ሳይሆን በጊዜ ሂደት ደግሞ ይሄ ከዚህ አሻሽዬ ራሴን የሚተኩ ሰዎችን በሚገባ ፈጥሬ አሪፍ በሚባል ሁኔታ የተሻለ እንቅስቃሴንም ለማድረግ ትልቅ አላማ አለኝ። እና እንግዲህ የቁጥር አይነቶች በርካታ በጣም ብዙ የሚባሉ ናቸው እና ያው በሚገባ የምናስታውሳቸው ግን በዋናነት ከምክንያት ጋር ሲሆን ነው። እና ብዙ ምክንያት ሲኖረን የተለያየ የቁጥር የመያዝ ወይም ደግሞ ቁጥሮቹን በዚህን ቀን ለምሳሌ አንድ ሰው የሆነ ነገር ሲጠየቅ በዚህ ቀን ደስ ይለኛል ሊል ይችላል ይህን የመረጥክበት ቀን ምንድነው? ምክንያት ሲባል እንደዚህ እንደዚህ ሆኜ ወይንም ደግሞ እንደዚህ በዚህ ጊዜ እንደዚህ ያገኘሁት ትልቅ የሆነ ጥሩ ገቢ ያገኘሁበት ጊዜ ነው። ይላሉ ደግሞ ከሞት አፋፍ የተረፍኩበት ነው ሊል ይችላል። ወይም ደግሞ እዚህ ታምሜ ታምሜ ተሰቃይቼ የዳንኩበት ቀን ነው ብሎ ይናገራል። እንዲሁም ደግሞ ከዚህ አለም በሞት የተለየበት ነው። ይሄ ወር ይሄ ጊዜ ይሄ ቀን እያሉ እንዲሁም ዘመድ አዝማድ የሚያነሱበት ሂደት አለ። እና ከዚህ ጋር ተያይዞ ነው። እንግዲህ ቀን ደስ የሚልን ቀንም ሆነ አስቸጋሪ የሚባሉ ቀኖችን ሳናስበው የምንይዛቸው እና የኔም ይህን ይመስላል እንደ አጠቃላይ ይህን

እሺ፣ "በቀን ምን ያህል ውሃ ትጠጣለህ?" የሚል ጥያቄ ነው። አሪፍ የሆነ ጥያቄ ነው። እንግዲህ ስንመለከት ውሃ እንግዲህ ለሰው ልጅ ህይወት የሚዘራበት ወይም ደግሞ ህይወቱን የሚያስቀጥልበት ነገር ነው፤ "ህይወት ነው" ይባላል። እና እንግዲህ ውሃን ስንመለከት፣ በጣም ትልቅ የሆነ ጥቅም የምናገኝበት ነገር ነው ማለት ነው፤ ምክንያቱም የሰው ልጅ ያለ ውሃ መኖር አይችልም። ለምሳሌ ምግብን ስንመለከት፣ ቢያንስ እስከ ሶስት ቀን የሰው ልጅ ሳይመገብ መቆየት ይችላል፤ ውሃ ግን ያን ያህል መቆየት አይችልም። በጣም የውሃ ጥም ከባድ ነው፤ እና ውሃ በጣም ዋና፣ ወሳኝ ነገር ነው የሚባል ነገር ነው፤ እና "እንግዲህ በቀን ምን ያህል ውሃ ትጠጣለህ?" የሚለው ጥያቄ በትንሹ ከሁለት እስከ ሶስት ሊትር በሚገባ እጠጣለሁ ማለት ነው። ውሃ በጣም እጠጣለሁ፤ በጣም ደስ ይለኛል ውሃ መጠጣት እና በተለይ ደግሞ ፀሀይ አካባቢ ላይ ይሁን፣ ደግሞ በጣም ሞቃታማ የአየር ንብረት ላይ ቆይቼ ወደ ቤት ስገባ በጣም ትልቅ የሆነ ውሃ ይጠማኛል፤ ቢያንስ ለምሳሌ አሁን ጠጥቼ፣ ከአስር እስከ ዐሥራ አምስት ደቂቃ በኋላ በድጋሚ ይጠማኛል፤ የምጠጣው ራሱ ወዴት ነው የሚሄደው እስከምል ድረስ ያደርሰኛል። እና ውሃ በጣም እጠጣለሁ፤ እና ቢያንስ ከሁለት ሊትር እስከ ሶስት ሊትር በሚገባ እጠጣለሁ ማለት ነው፤ እና ውሃ ስጠጣ እንግዲህ በጣም ደስ ይለኛል፤ በጣም እረካበታለሁ ማለት ነው። እንግዲህ ውሃ ስንመለከት በጣም ለሰው ልጆች ልጁ የሆነ ስጦታ ነው ብዬ ነው የማስበው ምክንያቱም እንግዲህ ውሃ ሲጠማን ምን ያህል ለውኃ እንደምንገበገብ እናውቃለንና ወይም ደግሞ ምን ያህል ውሃን፣ "የት ነው ያለው?" ብለን በደንብ የምንፈልግበት ሂደት አለና ከዚህ ጋር ተያይዞ እንግዲህ ውሃ ምን ያህል ወሳኝ እንደሆነ በዚህ መረዳትና መመልከት እንችላለን ብዬ አስባለሁ። እና ውሃ እንግዲህ ለሰው ልጅ መሰረታዊ ከሚባሉ ዋነኛው ነው ብዬ አስባለሁና ውሃ እንግዲህ መጠጣትም ትልቅ የሆነ ለጤና ጥቅም አለው፤ ለምሳሌ ኩላሊትን ለማጽዳት ነው፤ እንዲሁም የተለያዩ ደም ዝውውሮችን በሚገባ እንዲንቀሳቀሱ ኩላሊት ጸዳች ማለት ደም ዝውውር በሚገባ እንዲንቀሳቀስ ታደርጋለችና ውሃ አሪፍ አድርጎ መጠጣት ትልቅ የሆነ ጥቅም ይኖረዋል፤ የተለያዩ መታጠብ የሚገባቸው ሰውነታችን ውስጥ ታጥበው መወገድ ቆሻሻ የሆኑ ነገሮች ታጥበው መወገድ የሚገባቸው ነገሮች ይወገዳሉ ውሃ በጠጣን ጊዜ፤ እና በዚህ ምክንያት ውሃን በሚገባ መጠጣት ትልቅ የሆነ ድርሻ አለው፤ ደግሞ ትልቅ የሆነን አቅም የሚይዝ ነው ብዬ አምናለሁ። እንግዲህ ውሃ ስናይ፣ ለምሳሌ አንድ አትክልትን ስናይ ውሃ ፈልጋ ጎንበስ ስትል ወይም ደግሞ ከጭንቀት ላታው ወደ መሬት ዞር ስትል ወይም ደግሞ ጎንበስ ስትል ሰው እንደጣለው እንዳለ ቅጠሏ ጠውልጎ? ወደ ማታ ላይ ደግሞ እኛ ይሄድ ብለን ውሃ አንድ ጆግ ውሃ አፍሰንባት፣ ጠዋት ሄደን ስናያት ያ ጎንበስ ያለችው፣ ያ ቅጠሏ ሽምልል ያለው ጽድት ብላ፣ ተስተካክላ ልክ ሰው እንዳቆማት ትመስላለችና ቀጥ ብላ ትቆማለችና ውሃ ምን ያህል ምን ያህል ወሳኝ ነገር እንደሆነ በዚህም መረዳት ይቻላል፤ እንዲሁም ደግሞ የተለያዩ እጽዋቶች እንግዲህ ሲኖሩ ውሃ መጠጣታችን ብቻ ሳይሆን፣ በተዘዋዋሪ በጣም ብዙ ነገር በውኃ ምክንያት ሙሉ በሙሉ በሚባል ወደ እያንዳንዳችን እናገኛለን፤ ለምሳሌ እጽዋቶችን አሁን ስንመለከት ውሃ አግኝተው ነው የሚያድጉትና፣ ያለ ውሃ ምንም አያድግም እና እንግዲህ ውሃ አግኝተው የሚያድጉ እጽዋት አሉ፤ ወዲያው በልጅነታቸው አግኝተው ከዚያ በኋላ የሚያድጉም አሉ። ከልጅነታቸው በኋላም በሚገባ የሚያድጉ፣ በልጅነታቸው በኋላም ያገኙ ውሃውን የሚያድጉ አሉና እጽዋቶቹ እንግዲህ አብበው፣ የተለያዩ ቅጠል ሲያወጡ እንግዲህ ያ የቅጠሉ በተለያየ ኦክስጅን በሚለቁበት ጊዜ ለሰዎች ተስማሚ አየርም የምናገኝበት ሂደት እና ትልቅ ይሄ ደስ የሚል ነገር ነው፤ እንዲሁም ደግሞ የተለያዩ አትክልቶች ስንመለከት፣ በጣም የሚያስደስቱ የፍራፍሬ አይነቶች ለምሳሌ ማንጎ፣ አቮካዶ፣ ፓፓያ ስንመለከት እንግዲህ በውኃ የሚለሙ መሆናቸውና ውሃ ምን ያህል ለአትክልቶችም ወሳኝ ሆኖ ለእኛም በተዘዋዋሪ ነገር የምንመገበው ደግሞ ከምንጠጣው ባሻገር ሊሰጥ እንደሚችል መመልከት እንችላለን፤ የተለያዩ አእዝሮቶችንም ያለ ውሃ ምንም የሚሰራ ነገር የለምና እና ይሄንን በተዘዋዋሪ የምናገኝበት ሂደት አለና ውሃ በጣም ለሁሉም ወሳኝ ነገር ነው ማለት ነው።

እሽ ሾርባ ትወዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው እንግዲህ ሾርባ እንግዲህ ከተለያዩ የአዝዕርት አይነቶች የሚገኝ ነው ሾርባን እንግዲህ ስንመለከት ጥሩ የሚባል ጣዕም ያለው ጥሩ የሚባል ማዕዛ ያለው እንዲሁም ጥሩ የሚባል ጣዕም ያለው ነገር ነውና ሾርባ በሚገባ እወዳለሁ እንግዲህ ሾርባ የሚሰራው ስንመለከት እንግዲህ ከገብስ ነው እና ገብስ በሚገባ ከተፈጨ ወይም ደግሞ ከተከካ በኋላ አሪፍ ተደርጎ ይቀቀላል እና ያ የተቀቀለው ጥሩ ተደርግ የሚዘጋጅበት ሂደት አለ እና እንግዲህ በሚገባ የሚጠጣበት ሂደት አለ እና ከዚህ ጋር ተያይዞ ትልቅ የሚያስደስተኝ ነገር ነው እንግዲህ ሾርባን ስንመለከት ና በዋናነኝት ደግሞ ለጤናችን ትልቅ ተስማሚ የሆነ ነገር ነው። ምንም አይነት ህመም ምናምን ስሜት አይኖረውም ስንጠጣው በጣም ደስ የሚል ጤናችን ለሰውነታችን ገንቢ የሆነ ነገር ነው ማለት ነው እንግዲህ ሾርባ ጥሩ የሚባል በጥሩ አሰራር ከተሰራ ትልቅ የሆነ ጣዕም ያለው ትልቅ የሆነ ምቹ የሆነ የጠፍ ጥፍጥና ያለው ነገር ነው እና እንዲሁም ደግሞ በሀገራችን በጣም በከፍተኛ ደረጃ ሾርባ የሚሰራበት ቦታዎች አሉ እና እንዲሁም ደግሞ ገብሱም በተለያዩ አካባቢዎች የሚመረትበት ቦታ አለ ለምሳሌ በደጋማ ቦታዎች ላይ በጣም አየር ንብረቱ በጣም ከበድ በሚልበት ቦታ ላይ በሚገባ ሾርባ የሚመረትበት ሂደት አለ ወይም ደግሞ ገብስ የሚመረትበት ሂደት አለ ለሾርባ ማለት ነው እና ይሄ የገብስ አይነት በጣም ምርት የሚሰጥ ነው ወይም በጣም ምርት አለው አሪፍ በሆነ ሁኔታ ገበሬዎች ወይም አርሶ አደሮች አልምተውት ለማህበረሰቡ ለከተማው ማህበረሰብ ተጠቃሚ የሚያደርጉበት ሂደት አለ እና ሾርባ እንግዲህ በጣም ለሰውነታችን በጣም ወሳኝ ሰውነታችንን ጠጋኝ ወይም ደግሞ ሰውነታችንን አሪፍ አልምቶ ሊያሳምርልን የሚችል ነገር ነውና ሾርባን በጣም ደስ የሚለኝ የምግብ አይነት ነው ወይም ደግሞ የሚጠጣ የመጠጥ አይነት ነው ማለት ነው እነደ በምግብ መልክ ያው የሚጠጣ አይነት ስለሆነ ነው የመጠጥ አይነት ያልኩት እና በጣም የሚመቸኝ ምግብ ነው ማለት ነው ሾርባ እንዲሁም የተለያዩ ለምሳሌ አሁን በተለያዩ እንደ በሶ አይነት እንዲሁም ከገብስ የሚሰሩ አሉ እንዲሁም ደግሞ የተለያዩ የ አጃ የሚባሉ የሙቅ የሚሰሩ እንዲሁ እናቶች በሚገባ የሚታረሱበት ወይም ደግሞ ከወለዱ በኋላ የሚሰጣቸው የምግብ አይነት ነው እና የምግብ አይነት ነው ወይም ደግሞ የሚጠጣ የመጠጥ አይነት ነው ማለት ነው እንደ ምግብ መልክ ያው የሚጠጣ ነገር ስለሆነ ነው የመጠጥ አይነት ያልኩት እና ጥቅም አላቸው ለምሳሌ የአጃን ብንመለከት ወይም ደግሞ ሙቅ የሚባለውን ነገር ስንመለከት ትልቅ የሆነ ጥቅም አለው ማለት ነው ለሰውነታችን ጠቃሚ ነው ምክንያቱም ሰውነታችን ሊገነባ የሚችል ነገር ስለሆነ ትልቅ የሆነ የ ጥቅም ሊሰጠን ወይም ደግሞ የተሻለ ውጤትን የሚያሳየነ ወይም ደግሞ ሰውነታችን ላይ አካል መጨመርም ሊሆን ይችላል የአካል ጥንካሬን የምናሳይበት መንገድ ነው እና እንግዲህ ሾርባ በሚገባ ከተጠቀምን ቢያንስ በሶስት ቀን አንድ ቀን ብንጠቀም ጥሩ ነው ብየ አስባለው ያው እኔ በዚህ ያህል ባልጠቀምም እኔ ከተወሰነ ጊዜ አንድ ቀን ነው ምጠቀመው እና በሚገባ ከተጠቀምን ጥሩ የሆነ የሰውነት ቅርጽ ነው ሚኖረው የሰውነት አ የሰውነታችን ሸፕ የምናስይዝበት ወይም ደግሞ ቅርጽ የምናስይዝበት ሂደት አ አንዱ ከምግቦች አንዱ ነው ማለት ነው ሾርባ እና ዘርፈ ብዙ ጥቅሞች አሉት ከተለያዩ ከበሽታዎችም በሚገባ ሊጠብቀን ይችላል ማለት ነው ጥሩ ነገር ከተመገብን ጥሩ ነገር ከያዘን ከበሽታዎች እንድናለን እና ይሄን ይመስላል እና አጠቃላይ

እሺ ማደንዘዝ ትወዳለህ የሚል ጥያቄ ነው? እንግዲህ ማደንዘዝ ማለት እንግዲህ የተለያዩ እኛን ሊጎዱህ የሚችሉም ደግሞ እኛን በተለያየ መንገድ አይምሮችንን በሚገባ እንዲሰራ የማያደርጉ ነገር ማለት ነው። እንግዲህ ማደንዘዝ ትወዳለህ ሚለው እንግዲህ ይሄን ማደንዘዝ አልወድም ማለት ነው። ምክንያቱም እኔ ሊያደነዝዙ የሚችሉ ነገሮችን በምንም አይነት መንገድ መጠቀም አልፈልግም። ምክንያቱም ትልቅ የሆነ አላማ ስላለኝ እንዲሁ ደግሞ ትልቅ የሆነ ራዕይ ስላለኝ ያንን ራእይን መከተል እና እሱን ማሳካት ነው። እንጂ የተለያዩ ሊያደነዙኝ የሚችሉ ነገሮችን መጠቀም ላይ ያን ያህል ብቁ አይደለሁም። ወይም ደግሞ መጠቀሙም በአጭሩ አልወድም ወይም ደግሞ አልጠቀምም ማለት ነው። ማዳዘዝ አልወድም ማለት ነው። እና እንግዲህ ማደንዘዝን ስናይ በብዙ መንገድ እንመለከተዋለን። ምክንያቱም የተለያዩ የማደዘዝዣ እጾች ይኖራሉ ወይም ደግሞ የተለያዩ ሰውን ሊጎዱ የሚችሉ አልኮኖች ይኖራሉ እንዲሁም ደግሞ ከመጠን በላይ የምንጠቀማቸው የተለያዩ የመጠጥ አይነቶች ይኖራሉ እና እነኚህ እንግዲህ በቀላሉ እኛን ሊያደነዝዙ ይችላሉ። እና እንግዲህ በብዙ መንገድ መመልከት እንችላለን። እና እንግዲህ ስለ ማደንዘዝ ስናይ እንግዲህ የተለያዩ መጠጦች ለምሳሌ ከትንሿ እንኳን ብንጀምር አረቄ የምትባለውን እንኳን ብንጀምር ትልቅ የሆነ የታደነ ማደንዘዝ ወይም ደግሞ ራስን የማሳት አቅም አላት። እና ከመጠን በላይ ከተጠቀምናት በጣም ከፍተኛ የሆነ የአእምሮ መሳት ወይም ደግሞ ከአእምሮአችን ሆነን እንዳናስብ የምታደርገን ነች። እና ከእንደውም ከተለያዩ ነገሮች ጋር የምታጋጭ ወይም ደግሞ ለምሳሌ ከድንጋይ ሊሆን ይችላል ወይም ደግሞ ከተለያዩ ነገሮች ጋር የወደቅን እየተነሳን የምንሄድበት ሂደት አለ። ራሳችንን መቆጣጠር ስለማልችል እና በትንሿ እንኳን ስናይ አስቸጋሪ ነገር ያጋጥማል። እንዲሁም ደግሞ አደግ እያለ ሲሄድ የተለያዩ አልኮል መጠጦችም እንዲሁ ከመጠን በላይ የሚያሳክሩ ወይም ደግሞ የሚያደነዝዙ የመጠጥ አይነቶች አሉ። እና እነሱም ከሚታሰበው በላይ በጤናችን ላይ ጉዳት ያደርሳሉ። እንዲሁ ደግሞ የተለያዩ እጾችን የሚጠቀሙ ሰዎች ይኖራሉ እንዲሁም ደግሞ የተለያዩ ሰው ሊጎዱ የሚችሉ ለሰው ልጅ ያልተፈቀዱ ነገሮችን በጣም የሚያረጉ ነገሮች ሰዎች ይኖራሉ። የተለያዩ ለምሳሌ አሸሽ ሊሆኑ ይችላሉ የተለያየ ሊጠቀሙት የሚችሉት ነገር አለ። እና ይሄ ይሄ በጣም የሰው ልጅ ሊጎዳኝ የሚችል ወይም ደግሞ ከማህበረሰቡ የወጣ ያፈነገጠ የአሳሰብ እና የአካሄድ ሂደት ነው። እና ይህንንም በሚገባ በጥንቃቄ መስራት በሚገባ ሀላፊነት ወስዶ በተሻለ ሁኔታ የሰው ሊጠቅም የሚችል ነገርን መስራት ትልቅ የሆነ በረከት ያስገኛል ብዬ አስባለሁ። እና እንግዲህ ከዚህም አለፍ ስንል በጣም አስቸጋሪ የሆኑ ሰዎችን የኪስ ኪስ የሚዘርፉ አፍዛ አደንገዝ የሚባሉ የተለያዩ አይነት ኬሚካሎችን የሚጠቀሙ ሰዎች ይኖራሉ። ያንን ነገር ቀብተው ሰዎች ምንም ሳይታወቃቸው ከባንካቸውም ብር ሊዘርፉ ይችላሉ። በእጃቸው በሞይል ባንክ እንዲያስተላልፉላቸው የሚያረጉ ሰዎች ይኖራሉ። እና ከዚህ ጋር ተያይዞ ትልቅ የሆነ ከማህበረሰባዊም ሆነ ኢኮኖሚያዊ ቀውስን የሚያስከትል ነው። እንግዲህ በተለያዩ ነገሮች መደንዘዝ ማለት ነው። እንዲሁም ደግሞ ባላስፈላጊ ነገር አይምሮን ሞልቶ ከሰውነት አስተሳሰብ ወይም ደግሞ ከሰው ልጅ ከሚያስበው ወጣ ያለ አስተሳሰብ የሚያስበው ስለ ሰው ልጅ ራይ የሌላቸው እንዲሁም ደግሞ ለሰው ወጉ የማያስቡ ሰዎች ናቸው። እንግዲህ በተለያየ ምክንያት የሚደነዝዙ ሰዎች በብዙ መንገድ የሰውን ልጅ ሊያጠፉ የሚፈልጉ ሰዎች ናቸው። እና ከዚህ ይሄ ነገር በሚገባ መቆጠብ አለብን ብዬ አስባለሁ። ምክንያቱም የምንኖረው እድሜያችን አጭር እንደመሆኑ መጠን በዚህ እድሜያችን ደግሞ ጥሩ ነገር ሰርተን ብናርፍ አሪፍ ነው። ብዬ አስባለሁ። እና ከዚህ ጋም ተያይዞ ትልቅ የሆነ የአስተሳሰብም ሆነ የተለያየ የእውቀት ግንዛቤ ሰው ልጅ ቢኖረው መልካም ነው። ብዬ አስባለሁ። እና እያንዳንዱን ነገር በጥንቃቄ መስራት ትልቅ የሆነ የአስተሳሰብ እውቀትን የምናሳድግበትም ሆነ በሚገባ የምንረዳበት ሂደት ስላለ በሚገባ ከዚህ ከመደንዘዝም ሆነ ከተለያዩ ሱሶች መውጣት ይኖርብናል ብዬ አስባለሁ። እንግዲህ መደንዘዝም ፈጽሞ የማልጠቀመው ነገር ነው። በኔ በኩል እና ይሄን ይመስላል በአጠቃላይ ይሄን ይመስላል

በባህላችሁ ሰርግ እንዴት ይከናወናል ይላል? እንግዲህ ይሄ በሚገባ አሪፍ ደስ የሚል ጥያቄ ነው እንግዲህ። እንግዲህ በባህላችን ሰርግ በብዙ አይነት ሁኔታ ይከበራል እንግዲህ በሀገራችንም ትልቅ የሆነ የሰርግ አከባበር በሚገባ ደስ የሚል የሰርግ አከባበር። ወይም ደግሞ የሰርግ ስነ ስርዓት ይካሄዳል እና እንግዲህ ሰር ግን ስንመለከት እንግዲህ የአንድ ሰው ትልቅ የሆነ የደስታ ምንጭ ነው። ወይም ደግሞ ትልቅ የሆነ ያን ጊዜ ህይወቱን በሙሉ ደስ የሚልበት ወይም ደግሞ ደስ የሚሰኝበት ሂደት ነው። ለባለቤቱ ህይወቱን አሳልፎ ወይም ደግሞ ራሱን አሳልፎ የሚሰጥበት እሷም ለባለቤቷ አሳልፋ የምትሰጥበት ሂደት ነው። እና እንግዲህ ሰርግን ስንመለከት ትልቅ የሆነ ደስታ የሚፈጠር ነው። ከማንኛውም ጊዜ በላይ እና እንግዲህ በአካባቢያችንም ሆነ በሀገራችን እንዲሁም በመንደራችን በማህበረሰባችን እንግዲህ የሰርግ ሂደት ትልቅ የሚባል ደስ ያለ ወይም ደግሞ ትልቅ የሆነ ደስታን የሚፈጥር ሂደት አለው። እና በጣም ጥሩ የሚባል ሂደት አለው። እና በጣም የሚያስደስት እንደመሆኑ መጠን ትልቅ የሆነ እርካታን የሚሰጥ ነው። እንግዲህ ሰርግን ስንመለከት እንግዲህ በመጀመሪያ ከቤተሰቧ ይኬዳልና ወይም ደግሞ ልጁ ከልጅቷ ጋር በደንብ ከተግባቡ በኋላ በሚገባ ከተዋወቁ በኋላ። ያንን ካደረጉ በኋላ ደግሞ ከተጋቡ በኋላ እንግዲህ ልጁ ሽማግሌ ይልካል ከልጁታ ከተስማማ በኋላ እንግዲህ ሽማግሌ የምንላኩት እንግዲህ የተመረጡ ሰዎች ናቸው። የተወሰኑ ሰዎች እና እንግዲህ ልጃችሁን ለልጃችን ብለው ይሄዳሉ እና የተለያዩ ጥያቄዎች ይነሱላቸዋል እና ያንን ጥያቄ በሚገባ ይመልሳሉ። እና የሚያስደስተው እንግዲህ በሀገራችን ወይም በማህበረሰባችን ደረጃ እንግዲህ ሄደው የጠየቁ ሰዎች ወይም ደግሞ ለዛ ለልጅ የልጅቷን ቤተሰቦች ሄደው ልጃችሁን ለልጃችን ሲሉ በሚገባ በብዙ መንገድ ጥያቄ ቢቀርቡባቸው በትንሽ በአሪፍ በሚባል ደረጃ ልጅቷን ለመውሰድ ትልቅ የሆነ የንግግር ክህሎትን ይዞ ይሄዳሉ እና በዚያን በሚገባ ያከናውናሉ ማለት ነው። እንግዲህ ትልቅ የሚባል የ እንትን አለና ጥሩ የሚባል እንትን አለ ማለት ነው። ያንን ተያይዞ ትልቅ የሆነ የሰርግ እንትን አለ እና ያንን በሚገባ ሰዎች ሊሰሩ የሚችሉበት ሂደት አለና። በተለያየ የስራ መስክ የተሰማሩ ሰዎች ትልቅ የሆነ የሰርግ ስነ ስርዓትንም እንዲሁ ይመለከታል ወይም ደግሞ ያንን ስነ ስርዓት ይመለከታሉ። እና እንግዲህ ወደ እነኛ ወደ ሰዎች ወይም ደግሞ እነኛ ሽማግሌዎች ወደ ልጅቷ ቤተሰቦች ሄደው እንግዲህ እንደ ምንም ብለው ያሳምናሉ ቤተሰቧን እና በሚገባ የቀለበት ቀን ቀጠሮ ይይዛሉ። እንዲሁም የሰርግ ቀን ይይዙና ከዛ በሚገባ ሰርጉ ይደገሳል ማለት ነው። እሷም ቤተሰቧ ጋር ይደገሳል እሱም ቤተሰቡ ጋር ይደገሳል አግቢው ጋር እና ከዛ ድል ባለሰርግ ልጁ ወደ ልጅቷ ቤት ሰርገኛ ይዞ የተወሰኑ እስከ ሃምሳ እስከ ስልሳ ሰዎች አብረውት አጅበውት በሚገባ ይሄዳሉና። እዛ ሞቅ ሸብረቅ አድርገው ሰዎች ይቀበሉታል የልጅቷ ቤተሰቦች ጋር ያሉ ማህበረሰቦች እና የተለያዩ በሀገራችን የባህል ዘፈኖች ወይም ደግሞ በተለያዩ ሙዚቃዎች አብረው የሚያከብሩበት ሂደት አለና። ትልቅ የሚባል ደስታ ያለው ነውና። በተለያየ የ የሰርግ ሂደት ውስጥ ትልቅ የሚባል የባህል መገለጫዎች አሉ የተለያዩ እስክታዎች አሉ። ጭፈራዎች አሉ እና እንዲሁም የተለያዩ ሃይሎ ጋሽቦ የሚሉ የተለያዩ የባህል ሙዚቃዎች አሉ። እንድሁም ደግሞ የተለያዩ የባህል ዘፈኖች አሉና ትልቅ ደስታን የሚፈጥር ነውና። በሚገባ ከልጅነቷ ቤተሰቦች ልጅቷን ይዘው አጅበው በሚገባው ወደ ልጁ ቤተሰብ ይመጣሉ። ልጁ ቤተሰብ ጋር ሲመጡ ትልቅ የሆነ መስተንግዶ ይጠብቃቸዋል። እና እንዲሁ ደግሞ ትልቅ የሆነ የሰው አቀባበል አለ። እና በሚገባ ወደ ቤተሰብ ወደ ልጁ ቤተሰቦች ቤት ይዟት ይገባል። እና እንግዲህ በዚህ መንገድ ሰርጋቸውን በሚገባ ደስ በሚል ሁኔታ በባህል ባሸበረቀ መልኩ ያከብራሉ። ወይም ደግሞ ሰርጋቸው በሚገባ ይፈጽማሉ። እና ትልቅ የሆነ ደስታ ይዞ የሚያልፍበት ሂደት አለ። እና እንግዲህ እንደ አጠቃላይ ሰርግ ይሄን ይመስላል ከብዙ በጥቂቱ ለመዳሰስ ወይም ደግሞ ለመቃኘት እንደሞከርኩት እና ይሄን ይመስላል። አጠቃላይ

እሺ የቀን መቁጠሪያ ትጠቀማለህ የሚል ጥያቄ ነው? እንግዲህ የቀን አቆጣጠሩን ደግሞ ቀን የምንቆጥርበት በተለያየ መንገድ። እንቆጥራለን እና እንግዲህ በተለያዩ ሂደቶች እንቆጥራለን እቆጥራለሁ እና እንዲሁም ደግሞ በተለያየ የምቆጥርበት ትልቅ የሆነ የተለያዩ ሂደቶች አሉና። እንዲሁም ደግሞ የተለመዱ ከጥንት ከጠዋት የመጡ አቆጣጠር የቀን አቆጣጠር ሂደቶች አሉ። እንዲሁም በቀላሉ ልረሳው እንኳን ቢችል ከቴክኖሎጂውም ጋር ተያይዞ አሁን ላይ በቀላሉ ቀን የምንቆጥርበት ወይም ደግሞ ከዛሬ አስራ አምስት ቀን በኋላ ምን እንደሚሆን ቀኑ የምናይበት የአፕሊኬሽን የቀን የሚቆጥር አፕሊኬሽን አለ። እና በቀላሉ እሱንም መልከት ይቻላል እንዲሁ ደግሞ እዛ አፕሊኬሽኑ ላይ እዛም ሳልሄድ በቀላሉ በሚገባ የማውቅበት ሂደት አለና። ይሄንን ታሳቢ አድርጌ እንግዲህ በተለያየ የቀን ስራዬ ወይም ደግሞ በተለያዩ ወደ ረዣዥም እቅዶችን ሳቅድ እንግዲህ በወራት ሳቅድ እንዲሁ ደግሞ በአመታት ሳቅድ በተለያየ የወራት ሂደት ወይም ደግሞ የቀን አቆጣጠር ሂደት በሚገባ አልረሳውም። ራሴ በሚገባ አውቀዋለሁና እንግዲህ ያው ቀንን ስንቆጥር እንግዲህ እንደ ሀገራችን እንደ ኢትዮጵያ አቆጣጠር እንግዲህ ያው ስንቆጥር አስራ ሁለት ወሮች አሉ እንዲሁም ደግሞ በየቀኑ አንድ ወር ለመባል እንግዲህ ሰላሳ ቀን መሙላት አለበት። እና እንዲሁ ደግሞ ሳምንት የምንለው ሰባት ቀን የግድ መሙላት አለበት። እና ይሄ እንግዲህ ተያይዞ በሚገባ በተለያዩም ሀገሮች የሚጠቀሙት ነው ብዬ አስባለሁ። እና ከዚህ ጋር ተያይዞ ትልቅ የሆነ የቀን አቆጣጠር ሂደት። አስመልክቶ ትልቅ የሆነ የአቆጣጠርም ሆነ የእውቀት የመገንባትም ሂደት በጊዜ ሂደት የመጣ ስለሆነ በቀላሉ የትኛውንም ያቆጣጠር ሂደት የማልሳሳትበት ሂደት አለና በሚገባ የተለያዩ ቀኖችን እቆጥራለሁ በሚገባ አውቃለሁ እረዳለሁ እና እንግዲህ ቀንን ስንቆጥር እንግዲህ ትልቅ ጥቅም እናገኛለን። ምክንያቱም ለምሳሌ የተለያዩ ስራዎችን ስሰራ አንዳንዴ በበዓል ሊሰሩ የማይችሉ ስራዎች ይኖራሉ። እና እነኛንም ከስራ ጊዜ ጋር መድበን ግን ያንን ስራ ማንሰራ ሆኖ ይሄ ይሄ አሁን ትንሽ ከስራችን ጋር የሚጋጭ ሂደት ስላለው ቅድሚያ ግን ቀኑን ቆጥረን ከደረስንበት ከስራችን ጋርም አይጋጭም። እንዲሁም ደግሞ የምንሰራውን ስራ ምንም ሳይቆራረጥ እንሰራለን ማለት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የቀን የመቁጠር ሂደት በሚገባ እጠቀማለሁና በሚገባ ቀን እቆጥራለሁ። እንዲሁም ደግሞ ትልቅ የሆነ የተለያዩ የቀን ሂደቶችን በሚገባ ቀን ከቀን ምን አይነት ስራዎችን መስራት እንዳለብኝ ነገ ወዲያውኑ ቀኖችን ምን ያህል ከምን ያህል ወራት የተለያዩ ስራዎች መጨረስ እንዳለብኝ በሚገባ አጥንቼ ወይም ደግሞ የተለያዩ እንደ ቶኪ ተረድቼ አሪፍ በሚባል ሁኔታ እሰራለሁና ከዚህ ጋር ተይዞ ትልቅ የሆነ የቀን አቆጣጠር ሂደት በሚገባ የሚቆጥርበት ሂደት አለና ትልቅ የሆነ ጥቅምም አለው። ደግሞ የሚገባህ ቀን ከቆጠርን ምክንያቱም ለምሳሌ አንድ አመት ስንት ወራት የሚፈጀውን ለምሳሌ አሁን አስራ ሁለት ወር ይፈጃል። እና አንድ አመት የአስራ ሁለት የሚፈጀው እንግዲህ በተለያየ ሁኔታ በየወሩ ከፋፍለን እንግዲህ ስራዎችን መድበን ወይም ደግሞ የስራ ሂደቶችን ከፋፍለን ለማስቀመጥ እንግዲህ ወሩን ማወቅ ወይም ደግሞ ቀኑን ማወቅ ይኖርብናል። እና ይሄ ትልቅ የሆነ ጥቅም አለው ቀን የቀን መቁጠር በሚገባ መረዳት አለብን። እና የቀን መቁጠርያ ትጠቀማለህ የሚለው በሚገባ እጠቀማለሁ። እንዲሁም ደግሞ በሚገባ በራሴም ችዬ ወይም ደግሞ ራሴ በሚገባ አጥንጥኜ አውቄው በሚገባ የማየበት ሂደት አለና። እንግዲህ ትልቅ የሆነ ሂደት አለው እንግዲህ የቀን አቆጣጠር ሂደትና በሚገባ መረዳት እና ማወቅ ያስፈልጋል ብዬ አስባለሁ። አንደኛ ስራችንን ያቀላል ሁለተኛ ደግሞ እንዲሁ አልባሌ አንሄድም ምክንያቱም ከወር ወር ምን መስራት እንዳለብን ማወቅ አለብን። ሁለተኛ ሶስተኛ ወር ላይ ምን አይነት ምን አይነት ስራዎች መሰራት እንዳለባቸው በሚገባ ማወቅ እና መረዳት አለብን ማለት ነው። እንደ አጠቃላይ የቀን አቆጣጠር ሂደቱ ይሄን ይመስላል ማለት ነው። ትልቅ የሆነ የአቆጣጠር እና የስልት ሂደቶች አሉ ይሄንን በሚገባ መመልከት እንችላለን። እና ጥሩ በሚባል ሁኔታ ቀን የተጠቀመ ሰው ትልቅ ውጤት ላይ ደርሷል ብዬ አስባለሁ። እንደ አጠቃላይ ይሄን ይመስላል ማለት ነው።

እሺ። እንግዲህ ቀልድ መናገር ትወዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ እንግዲህ ቀልድ መናገር ትወዳለህ የሚለው በጣም ደስ ይለኛል በጣም በብይ ገባ። መቀልድ ደስ ይለኛል እና ያው ግን ጥሩ በሚባል የቀልድ አይነት ነው ይሄ ለዛ ያጣ ቀልድ ሳይሆን አሪፍ የሚባል ሰዎች ሊሰለቹት የማይችሉትን ቀልድ ነው የምቀልደው እና ያው በመጠኑ ነው ያን ያህል እንዲህ ባገኘሁት ቦታ ሰዎች ላይ መቀለድም ሆነ የተለያዩ ቀልዶችን መጠቀም ያን ያህል ደስ አይለኝም። ከብዙ ሰው ጋር ብገናኝም በሚገባ ከቀረቡኝ ሰዎች ጋር ነው የምቃለደው እና ወይም ደግሞ የተለያዩ ቀልዶችን የምንነጋገረው እና እንግዲህ ቀልድን ስንመለከት በብዙ አይነት መንገድ እንመለከታለን። አንዳንድ ከማህበረሰባችን የወጡ የተለያዩ በቀልድ አስመስሎ የማይሆን ነገር የሚናገሩ ሰዎች ይኖራሉ እና በዚህ በዚህ በተለያየ ሁኔታ ሰዎች የሚጣሉበት ሂደት አለ። እና እንዲሁም ደግሞ የማይግባቡበት ሂደት አለ። ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ደባሪ ነገር የሚፈጠርበት ሂደት አለ። እና ከዚህ ጋር ተያይዞ በተለያየ የቀልድ ሂደቶች ውስጥ ትልቅ የሆነ አስቸጋሪ የሚባል ሂደት አለው። እና እንደ አጠቃላይ ቀልድ እንግዲህ ለዛ ሲኖረው ደስ ይላል። ወይም ደግሞ በየአገኘንበት ዝም ብለን መቀለድ ሳይሆን ከስንት አንዴ መቀለድ የሆነ እንዳንጠገብ ወይም ደግሞ ሰዎች በሚገባ እንዲረዱን የሚያደርግ ሂደት አለው። እና ከዚህ ጋር ተያይዞ ትልቅ የሆነ የቀልድ ሂደት እንጠቀማለን ማለት ነው። እንደ አጠቃላይ ደግሞ እንግዲህ ቀልድ በተለያየ መንገድ ብንጠቀም በአሪፍ በሚባል ሁኔታ እንጠቀማለን። እና ከዚህ ጋር ተያይዞ ጥሩ የሚባል ቀልዶችን ስንጠቀም ሰዎችም የሚዝናኑበት እኛም የምንዝናኑበት ሂደት አለና ከዚህ ጋር ተያይዞ ነው። እንግዲህ ቀልድን በጥሩ መንገድ መቀለድ አለብን ብዬ የማስበው እና ቀልድ ሲበዛም አጉል የሚሆንበት ሂደት አለ። እና ብዙ ሰዎች የሚቃረኑበት የሚጣሉበት ሂደትም ይሄ ቀልድ መብዛት ወይም ደግሞ ለዛ ያጣ ቀልድ ሲኖር ነው። እና ይሄንንም ጥሩ በሚባል ሁኔታም ማስተካከል ወይም ደግሞ በተሻለ ሁኔታ ቀልዱን መቀየር ይኖርብናል ብዬ አስባለሁ። እና እና በሚገባ እንግዲህ ቀልድ መቀለዱ ደስ ይለኛል ግን መጠን ያለው ቀልድ ነው የምቀልደው። እንዲህ ባገኘውበት ያገኘሁትን ሰው አልቀልድምና የምቀልደውን ቀልድ ጥንቃቄ በሆነ በተሞላበት መንገድ ነው የምቀልደው። ምንም አይነት ቀልድ ቢሆን አንዳንዱ ሰው እውነት እየመሰለው የሚያስብና የሚሰማው ወይም ደግሞ ለሰው ያለው አመለካከት ለዛ ለሰው ያለው አመለካከት ትንሽ አስቸጋሪ የሚሆንበት ሂደት ስላለ ከዚህ ጋር ተያይዞ ነው። እንግዲህ የግብር ምቀልደውን ቀልድ ጥንቃቄ አደርጋለሁ። ያልኩት እና እንግዲህ ቀልድን ስናይ ብዙ ሰዎች ከመጠን ያለፈ ቀልድ ይቃለዱና በጊዜ ሂደት ደግሞ በጣም የሚጣሉበትና በጣም የሚቃረኑበት እንዲሁም ደግሞ በተለያየ አስጠልይ በሚባል ሁኔታ ቀልዳቸው አልፎ የስድብ አይነት ደረጃ የሚደርስበት ሂደት አለ። እና ያ ያ በጣም ውስጤን የሚረብሸኝ በጣም የሚያስጠላኝ ነገር ነው። እና ከሰው ብቀልድም ለዛ ባለው መንገድ ነው ምቀልደው ምክንያቱም ቀልድ ሲበዛ እንግዲህ ብዙ የመናቅና የተለያዩ የሰዎች ያለመወደድ ሊሆን ይችላል። እንዲሁ ደግሞ ከሰዎች በብዙ መንገድ እንዲደብራቸው የሚያደርግ ሂደት አለው። እና ይሄንንም ከግምት ውስጥ በማስገባት በጣም የሚቀርበኝን ሰው ነው ብቃለድም ያንንም ደግሞ ከስንት አንድ ቀን በአጋጣሚ ቀለል አርግቼ ነው እንትን የምለው እና ከዚህ ጋር ተያይዞ ቀልድ እንግዲህ ለዛ ሊኖረው ይገባል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ ቀልድ መናገር ትወዳለህ የሚለው በሚገባ እወዳለሁ። ግን ያው የምቀልድበትን መንገድ ለየት ባለ መልኩ ነው ምክንያቱም ሰዎችን ሊያስከፍሉ የሚችሉ ነገር አልናገርም። እንዲሁ ደግሞ በደንብ የምገባባቸው ሰው ነው እንጂ ያገኘሁትን ሰው ስላወቅኩት ብቻ አልቀልድም ማለት ነው። ምክንያቱም አንደኛ ክብርንም ዝቅ ያደርጋል የያጉል ቀልድ እና ከዚህ ጋር ተያይዞ በልኩ መሆን ያስፈልጋል ማለት ነው። ከሰው ድጃ ተከባብሮ ተሳስቦ ለመኖር ያን ያህል እንደዚህ የወረደ ሰው ሆኖ የተለያዩ ቀልዶችን ለሰው ለሰው የሆኑ ግራ ራሱ የሆኑ ነገሮችን መነጋገር በጣም ይደብረኛል። እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ አድርጊቼ ነው ከሰወች ጋር ብቅ አለ ብቅ አለ ደም እና በሚገባ የመቀለዱንም ሂደት በሚገባ አሪፍ በሚባል ሁኔታ እችልበታለሁ። እና እንደ አጠቃላይ ይሄን ይመስላል እንግዲህ የቀልድ መናገርም ሆነ መውደድ ይሄን ይመስላል

ዛሬ የመጀመሪያ ምግብህ ምን ነበር የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ ዛሬ የመጀመሪያ ምግቤ እንግዲህ ዶሮ ወጥ የምንለውን ነው ከበዓል ከመሆኑም አንፃር ያው አሁን ያለፈው የገና በዓል። ሁለት ቀን በፊት የገና በዓል ነበርና ከዛ ጋር ተያይዞ እንግዲህ ዶሮ ወጥ ነው። የተበገብኩት ወይም ደግሞ የመጀመሪያ ምግቤ እና እንግዲህ ዶሮ ወጥህ በብዙ አይነት ሂደት በብዙ ሙያ ወይ ጥበብ የሚሰራ ሂደት አለው። እና አሪፍ በሚባል ሁኔታ ነው የተሰራው ጥሩ የሚባል ሁኔታ የተሰራውን ነው በሚቀንበት ገባ የተመገብኩት እና እንደ አጠቃላይ እንግዲህ የተመገብኩት በመጀመሪያ ጊዜ ጠዋት እንቅልፌን በተነሳው ቁርስ ላይ የተመገብኩት ዶሮ ወጥ ነውና። እንግዲህ ዶሮ ወጥ ደግሞ በተለያየ ቅመማ ቅመም ወጥ ነውና በጣም ደስ የሚል በጣም የሚጣፍጥ ጣዕም አለው ማለት ነው። እንግዲህ ደስ የሚያሰኝ ጣዕም አለው። ዶሮ ወጥን እንግዲህ ስንመለከት እንዲሁም ከዚህ ጋር ተያይዞ ያው ከበዓል ከመሆኑ ጋርም ተያይዞ ትልቅ የሆነ የተለያዩ የምግብ አይነቶች አሉ የተለያዩ የከብት ስጋ ወይም ደግሞ የበሬ ስጋ ይኖራል እንዲሁ ደግሞ በተለያዩ የፍየል ስጋ ይኖራል። እና እዚህ ጋር ተያይዞ አሁን ላይ እንግዲህ በጣም እሱ የምንጠቀምበት ወይም የምንጠቀምበት ጊዜ ነው ማለት ነው። ከበዓል ጋርም ተያይዞና እንዲህም ደግሞ አታክልትም የምትጠቀምበት ሂደት አለ እንዲሁ ማለት ነው። ለምሳሌ አቦካዶን ሊሆን ይችላል ደግሞ ጎመን ሊሆን ይችላል ደግሞ ቲማቲም የተለያዩ የጓሮ አትክልት የምንላቸውንም እነሱንም በሚገባ እጠቀማለሁና። እዚህ ጋር ተያይዞ ትልቅ የሆነ ሂደት ደግሞ ትልቅ የሆነ ጥቅም አገኛለሁ ማለት ነው። እንደ አጠቃላይ ስንመለከት እና ደስ የሚል ጥቅም እጠቀማለሁ ማለት ነው። ደግሞ ምግብ እመገባለሁ ማለት ነው እንግዲህ ምግብን ስንመለከት እንግዲህ በተለያየ አይነት እንመገባለን ለጤናችን ሊጠቅመን የሚችል ጥሩ የሆነ አሪፍ የሚባል ወይም ደግሞ የተሻለ ለጤናችን እድገት የሚሰጠኝ ደግሞ ለጤናችን ጥሩ ሰላም የሚሰጥ የምግብ አይነትን መመገብ የተመጣጠን ምግብ እንደ አጠቃላይ መመገብ ትልቅ የሆነ ጥቅም አለውና። በየቀኑ ለምሳሌ ስጋ ብቻ ምርመራ ከሆነ ተክል የማይሆንበት ሂደት አለ። እና ለምሳሌ ዛሬ ስጋ ከበላን ነገ ደግሞ ወይም ደግሞ ዛሬ ለምሳሌ ቁርስ ስጋ ይከበላል ቀን ላይ ደግሞ አታክልት ነገር ብንበላ የተሻለ የመብላት ሂደቱን ወይም ደግሞ የመመገብ ሂደቱ ማሪሽ ዮናስ እንዲሁ ደግሞ የአመጋገብ ሂደታችንም አሪፍ ስለሚባል ሁኔታ። ይቅርጻል ማለት ነው እና ጤናችንን በሚገባ እንጠብቃለን እንዲሁም ሰውነታችንን እንግብካቤያችንን በሚገባ እንጠብቃለን ማለት ነው። እንግዲህ ትልቅ የሆነ የራስን የመንከባከብ እና የመመገብ ሂደቱ እንደ አጠቃላይ ይሄን ይመስላል ማለት ነው። ጥሩ ምግብ ስንመገብ ጥሩ የሆነ የአእምሮ አስተሳሰብ ሂደታችንም በሚገባ የሚለወጥበት ሂደት አለና ከዚያ ተያይዞ ትልቅ የሆነ ሂደትን የምናከናውንበትና እና የምንረዳበት ሂደት አለ። እና እንደ አጠቃላይ ምግብ እንግዲህ የምንመገበው ምግብ በሚገባ ቀን ከቀን የምንመገበው ምግብ ማወቅ አለብን። ለምሳሌ የተለያዩ የተበከሉ አታክል ቶች ሊኖሩ ይችላሉ በአጋጣሚ እንዲሁ ደግሞ የተለያዩ ተበላሹ የምግብ አይነት ሊኖሩ ይችላሉ እና እነሱንም ከአስር እሳቤ ውስጥ ከቶ ይሄው ደግሞ ከግንዛቤ ውስጥ ከቶ የሚገባ መመገብ ትልቅ የሆነ ጥቅም ይሰጠናል። ማለት ነውና ይሄንንም ታሳቢ ማድረግ አለብን ብዬ አስባለሁ። እና እንደ አጠቃላይ እንግዲህ የዛሬ ያው የተገቡት እንዳልኩት ዶሮ ወጥ ነው ከበዓል ጋር ተያይዞ ይህ የገና በዓል ሚዲያውን ከሁለት ቀን በፊት ነው። ያለፈው እና አጠቃላይ ይሄን ይመስላል እንግዲህ የአመጋገብ ሂደቴ እና ወደፊትም ጥሩ የሚባል የአመጋገብ ሂደትን መመገብ እፈልጋለሁ እና አሪፍ በሚባል ሁኔታ እመገባለሁ ማለት ነው። እንደ አጠቃላይ ይህን ይመስላል የምገበውን በሚገባ ተጠንቅቄ እመገባለሁ እንደ አጠቃላይ ደግሞ ጤናዬንም በሚገባ እጠብቃለሁ ማለት ነው። ይሄን ይመስላል እንግዲህ የአመጋገብ ሂደቴ ማለት ነው። እንደ አጠቃላይ ይሄን ይመስላል በሚገባ እመገባለሁ ማለት ነው።

የይለፍ ቃልህን ትጠብቃለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ የይለፍ ቃል እንግዲህ ስንል የተለያዩ ግለሰቦች። ቃል እንገባለን እንደዚህ እናደርጋለን እንደዚህ እሰራለን ይሄን አደርግልሃለሁ በቃ ምንም አታስብ አይዞህ እንላለን እንዲሁም ደግሞ። ጥሩ የሚባል የሰዎች ጋር ግንኙነት ሲኖረን እንግዲህ በተለያየ መንገድ ሰዎች ያምኑናል በጣም ይረዱናል እና የተለያዩ ለምሳሌ ገንዘብ እጃችን ላይ ሊሰጡን ይችላሉ አስቀምጥልኝ ብለው። ወይም ደግሞ ለከሌ ይስጥልን ብለው ይሰጡናል። እና እንግዲህ ይሄንን ጋር ተያይዞ ይሄ ትልቅ የሆነ የሰዎች የሚያደርጉት የማይግባቡበት ሂደት ነውና። እንግዲህ እንደ አጠቃላይ የይለፍ ቃል ትጠቀማለህ የሚለው በሚገባህ እጠቀማለሁ እኔ ሀላፊነት የወሰድኩትበትን ነገር በሚገባህ ሀላፊነት እንደወሰድኩ በሚገባ ሀላፊነቴን እወጣለሁ። እና ከዚህ ጋር ተያይዞ ትልቅ የሆነ ስራን እሰራለሁ። ወይም ደግሞ ማንኛውም ሰው ሀላፊነት ከሰጠኝ ያንን ሀላፊነት በሚገባ ወጣለሁ ምክንያቱም ሰው ሀላፊነት እንግዲህ ሲሰጥ ትልቅ የሆነ ክብር ነው። ወይም ደግሞ ትልቅ የሆነ የሰው የመታመን ሂደት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የመታመን ወይም ደግሞ ጥሩ በሚባል የሰው ልጅ አሳሰብ ሂደት ያሰባል ስለዚህ ይሄን ነገር ያደርግልኛል ብሎ ነው። እንግዲህ ሰው ሊሰጠን የሚችለው ወይም ደግሞ ሊረዳን የሚችለው እና ስለዚህ ይሄን የአስተሳሰብ ሂደት በሚገባ እጠቀማለሁኝ ወይም ደግሞ በሚገባ ተግባራዊ አደርጋለሁ ማለት ነው። እንደ አጠቃላይ የይለፍቃል እንግዲህ በሚገባ እጠብቃለሁ። ሰዎች የተለያዩ አደራ ይሰጡኛል እዚህ እዚህ ቦታ ይሄንን ነገር አስቀምጥልኝ ወይም ደግሞ ከቦታ ቦታ ስንቀሳቀስ ይሄንን እቃ ይዘህልኝ ሂድና ለእከሌ ስጥልኝ ይላሉ። እንዲሁም ደግሞ የተለያዩ ገንዘቦችን የተለያዩ መጠን ያላቸው ገንዘቦችንም ወደ አካውንቴ ያስገቡና ይሄንን ገንዘብ እስቲ እንደዚህ አስቀምጥልኝ ለተወሰነ ጊዜ ይላሉ። እንዲሁም ደግሞ ወደ እከሌ ጋር ላክልኝ ይሄን ነገር ሂድ የሚሉበት ሂደት አለ። እና እዚህ ጋር ተያይዞ ትልቅ የሆነ አምኔታ በሰዎች ዘንድ አሳድሬያለሁ ወይም ደግሞ ጥሩ የሚባል ሰዎች እንዲያምኑኝና ወይም ደግሞ እኔም የተቀበልኩትን አደራም ሆነ የተቀበልኩትን ሀላፊነት በሚገባ እወጣለሁ። እና ሀላፊነቴን የምበላ ሰው አይደለሁም ወይም ደግሞ ሀላፊነቴን የማልወጣ ሰው አይደለሁም ማለት ነው። እንግዲህ ሀላፊነትን የማይወጣ ሰው በጣም አስቸጋሪ በጣም ስህተት የሚሰራ በጣም ብኩን የሆነ ሰው ነው ብዬ ነው የማስበው። ምክንያቱም ትልቅ የሞት ሞት ነው ብዬ ነው የማስበው። ሀላፊነት ሰው ተሰጥቶት ያን ሀላፊነት ሳይወጣ ሲቀርና ትልቅ የሆነ ስህተት ነው ብዬ ነው የማስበው። እንደ አጠቃላይ እና ከዚህ ጋር ተያይዞ ትልቅ የሆነ የሀላፊነት ቦታ ላይ እንግዲህ ስንቀመጥ በሚገባ ጥንቃቄ ማድረግ ይኖርብናል። እና ትልቅ የሆነ የእውቀት ሂደት የመሆኑ የእውቀት ደርያም ይሄ ያን ያህል ያስፈልገዋል ብዬ አላስብም። ምክንያቱም የተሰጠን ነገር አደራ ተቀብለን የማድረግ እና ያለማድረግ ጉዳይ ስለሆነ ይሄንን ታሳቢ አድርገን በሚገባ ጥልቅ የሆነ ሰዎችን ሀላፊነት መወጣት ይኖርብናል ብዬ አስባለሁ። ሰዎች የሰጡንን ሀላፊነት በሚገባ ተወጥተን ትልቅ የሆነ ስራን መስራት ይኖርብናል ማለት ነው። እንደ አጠቃላይ እንግዲህ ሀላፊነትን ከመወጣት ጋር የተያያዘ ነገር ነው የይለፍ ቃል እንጠብቃለን የሚለውና በሚገባ ሀላፊነቴን እወጣለሁ። እንዲሁም ደግሞ ለሰዎች ያለኝ አመለካከት ጋርም ተያይዞ እንዲሁም ደግሞ ማመንም መታመንም ለራስ ስለሆነ ሰዎችን በሚገባ አምናለሁ። የኔ የምላቸውም ሰዎች እንዲሁም ደግሞ ማንኛውም ሰው የሚያደርግልህ የሚያደርገውን ነገር ወይም ደግሞ ሊያደርግ የፈለገውን ነገር ለኔ ሊሰጥ የፈለገውን ነገር የትኛውም ሰው ሆነ በሚገባ ሀላፊነት ከሰጠኝ ሀላፊነትን በደንብ እወጣለሁ። እና እንደ አጠቃላይ ስንመለከት እንግዲህ ብዙ ጊዜ የሰው ልጅ መተማመን አስቸጋሪ ሆኗል በአሁን ጊዜ እና ከዚህ ጋርም ተያይዞ ትልቅ የሆነ የሰዎች ያለመተማመን የመከዳዳት ሂደት አለ። እና ከዚህ ጋር በዚህ ጋር ከዚህ ጋር ካለው ጋር በማነፃፀር ትልቅ የሆነ ስህተት የሚፈጠርበት ሂደት አለና ይሄንንም እንደ ግንዛቤ መመልከት እንችላለን ብዬ አስባለሁና ይሄንንም መጠንቀቅ ይኖርብናል። እና እንግዲህ ይሄን ይመስላል ማለት ነው። እንደ አጠቃላይ ስንመለከተው ትልቅ የሆነ የሀላፊነት ስሜት ይኖረዋል ማለት ነው። የለፍ ቃል መጠበቅ እና በሚገባ የለፍ ቃል እጠብቃለሁ ማለት ነው። እንደ አጠቃላይ እንዲሁም የተሰጠኝን አደራ የተሰጠኝን የተለያዩ ነገሮች በሚገባ ለሚገባው ሰው እሰጣለሁ ስጥም ለተባልኩ ሰውና የሰው የሰጠኝን ነገር በሚገባ ተቀብዬ እሰጣለሁ ማለት ነው

ጥራት ያለው ስራ ማቅረብ ትችላለህ የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው። የተለያዩ ስራዎችን በሚገባ እሰራለሁ እና እንዲሁም ደግሞ ጥሩ የሚባሉ ስራዎችን እሰራለሁ። እና እንደ ጥሩ ስራ ወይም ደግሞ ጥሩ ስራን ማቅረብ ትችላለህ የሚለው ጥያቄ ወይም ደግሞ ጥሩ ያለውን ስራ ማቅረብ ትችላለህ? የሚል ጥያቄ እንግዲህ በሚገባ አዎ በሚገባ ጥሩ ስራዎችን ማቅረብ እችላለሁ እና ትልቅ የሆነ አቅም አለኝ ብዬ ነው የማምነው። ምክንያቱም በተለያዩ ዘርፎች እንቅስቃሴ አድርቻለሁ በተለያዩ ዘርፎች ሙከራን አካሂቻለሁ ወይም ደግሞ የስራ ሂደትን አገናኘኛለሁ እና ከዚህ ጋር ተያይዞ ትልቅ የሆነ የተለያዩ ልምዶችን እየጨበጥኩበት ሂደት አለ። እና እንግዲህ የተለያዩ ጥራት ያላቸውን ስራዎች ወይም ደግሞ በሚገባ ማቅረብ ወይም ደግሞ ጥሩ የሆነ የስራ ፍላጎት ስላለኝ በሚገባ የተለያዩ ስራዎችንም ስለምሰራ እንዲሁም ጥሩ የሚባል አቅም አለኝ። የተለያዩ ስራዎችን ለማቅረብ ወይም ደግሞ ጥሩ ጥራት ያላቸው ስራዎችን ለማቅረብ የሚገባ አቅሙ አለኝ ብዬ ነው የማስበው። ምክንያቱም በተለያዩ የስራ መስኮች እንዳልኩት ተሰማርቻለሁ እና ብዙ ነገሮችን ከእድሜ በላይ ያየኋቸው ነገሮች አሉ። እና ከዚህ ጋም ተያይዞ ነው እንግዲህ ይሄን ያልኩበት ምክንያት እና በአጠቃላይ ስመለከተው ትልቅ የሆነ አቅም ገንብቻለሁ ብዬ አስባለሁ። ያው የሰው ልጅ ፍጹም አይደለም ይሳሳታል እና እንዲሁም ደግሞ የጎደለው ነገር ይኖራል ብዬ አስባለሁ እና አሁንም የጎደለኝ ነገር ይኖራል እሱንም በሚገባ በተወሰነ የጊዜ ሂደት ውስጥ እያስተካከልኩ ራሴን እያዘጋጀሁ ለተለያዩ ስራዎች የምመጣበት ሂደት አለ። እና ጥሩ የሚባል የመስራት የተለያዩ ስራዎችን የመስራት አቅም አለኝ ብዬ አስባለሁ። እንደ አጠቃላይ ስመለከት እና በሚገባ የተለያዩ ስራዎችን መስራት እችላለሁ እንዲሁም ደግሞ ጥሩ በሚባል ሁኔታ አንድ ስራ ላይ ሆኜ በአሪፍ ሁኔታ የመስራት አቅምም አለኝ ለማለት እወዳለሁ። እንደ አጠቃላይ ስመለከት እንግዲህ የተለያዩ ስራዎችን ጥራት ያላቸው ስራዎችን የሚሰራ ሰው በተወሰነ መንገድ መልስተኛ ወይንም አኘስተኛ ቁጥር ያላቸው ሰዎች ናቸው። እንዲህ አይነት ነገር የሚሰሩትና እነኚህን ስራዎች የሚሰሩ ሰዎች ደግሞ በጣም እንቁ የሆኑ ወይም ደግሞ በጣም ውድ የሆኑ ሰዎች ናቸው ማለት ነው። የተለያዩ ስራዎችን አቅም ስላላቸው የሚፈለጉበት ቦታ ላይ በሚፈለጉበት ሂደት የሚያሳኩበት ሂደት አለ እና እንደ አጠቃላይ ይሄንን መመልከት እንችላለን ብዬ አስባለሁ። እና ትልቁ ጥራት ያለው ስራ ማቅረብ ትችላለህ የሚለው ጥያቄ እንግዲህ በጣም ጥልቅ የሆነ ጥያቄ ነው። ብዬ ነው የማስበው በእኔ በኩል እና ጥሩ የሚባል የ የ ጥራት ያለው ስራ የማቅረብ ሂደቱ ላይ ትልቅ የሆነ ሚናን እጫወታለሁ ብዬ አስባለሁ። እና እንግዲህ በተለያዩ መስኮች የተሰማሩ ሰዎችም እንዲሁ በጥሩ ሁኔታ የሚሰሩበት ሂደት አለ። እና እንደ አጠቃላይ ስመለከት ትልቅ የሆነ የስራ ወይም ደግሞ ጥራት ያለውን ስራ ለመስራት የሚገባ ዝግጅት እያረኩበት ወይም ደግሞ የተለያዩ ስራዎችን የሰራሁበት ሂደት አለና። ያው በብዙ መንገድ መመልከት እንችላለን ጥራት ያለው ስራ የሚለውን ነገር ስናይ እና በብዙ መንገድ መረዳት ይችላለሁ ማለት ነው። እንደ አጠቃላይ ብዙ ስራዎችን እሰራለሁ ማለት ነው። እና የተለያዩ ስራዎችን የምሰራበት ሂደት አለና በሚገባ እውቀትን እጨብጣለሁ እና ጥሩ የሆነ የአስተሳሰብ ሂደት ወይም ደግሞ ጥሩ የሚባል የእውቀት ደረጃ የማከናውንበት ወይም ደግሞ ትልቅ የሆነ የ የተለያዩ የሙያዎች ወይም ደግሞ የተለያዩ የእውቀት በሚገባ እከታተላለሁ ወይም ደግሞ በብዙ መንገድ እሰራለሁና እንደ አጠቃላይ ጥሩ የሚባል ስራዎችን የመስራት አቅሙ በሚገባ አለኝ ማለት ነው። እና ይሄን ሳራ እንግዲህ ትልቅ የሆነ ተለያዩ የ የመረዳት እና የማወቅ ጉጉት ስላለኝ እንግዲህ በብዙ መንገድ መረዳት እችላለሁ ለማለት እፈልጋለሁ። እንግዲህ ጠቅለል አርጌ ስመለከት ጥራት ያለው ስራ ማቅረብ ትችላለህ የሚለው በሚገባ እችላለሁ እና የተለያዩ ሙያዎችንም እንዲሁ የማቅረብ ሂደት ስለማረግ እንዲሁ ጠቅላላ አርግቼ ስመለከት እንግዲህ ጥሩ ስራዎችን የማቅረብ አቅም አለኝ ብዬ አስባለሁ።

የስራ እድገት እየፈለክ ነው የሚል ጥያቄ ነው እንግዲህ የስራ እድገት በሚገባ እየፈለኩ ነው የስራ እድገት እንግዲህ ማንኛውም ሰው የሚፈልገው ነው ከቦታ ቦታ መንቀሳቀስ ወይም ደግሞ ከነበረበት አንድ እርምጃ ከፍታ መሄድ ማንኛውም ሰው የሚፈልገው እና እኔም እንደዛው በጣም የምታትር ነኝ ወይም ደግሞ በጣም ይህንን የምፈልግ ሰው ነኝ ምክንያቱም የሰው ልጅ አንድ ቦታ ከቆመ እንደ ስልክ እንጨት ወይም ደግሞ እንደ ፖል ነገር ከመቆም ይልቅ አንድ እርምጃ ሁለት እርምጃ የመሄድ ግዴታ አለበት በየቀኑ መማር በየቀኑ ማወቅ በየቀኑ ለማወቅ ትልቅ በሚባል ሁኔታ ትልቅ የሆነ የትምህርት የሚያገኝበት ሂደት መኖር አለበት እንዲሁ በተለያዩ ነገሮችን ማንበብ የተለያዩ ነገሮችን መረዳት የተለያዩ ነገሮችን ማወቅ ይኖርበታል ብዬ አስባለሁና በብዙ መንገድ እንግዲህ በስራ በኩል እድገት ይገኛል ወይም ደግሞ በስራ በኩል እድገት ይመጣል እና እንግዲህ ለምሳሌ የቅጥር ህይወትን ስንመለከት በብዙ አመታት አገልግሎ ነው እንግዲህ በጊዜ ሂደት ጎን ለጎን ትምህርቱን እየተማረም ሊሆን ይችላል እንዲሁም ደግሞ የተሻለ ትምህርት በተማረ ቁጥር አንድ እምጃ ያድጋል እንዲሁም ነው ደግሞ ተለያዩ ከዲግሪ ከዲፕሎማ ወደ ዲግሪ ከዲግሪ ወደ ሲሄዱ እንግዲህ እንደዛው ደሞዛቸውም ሆነ የ የድገት እርከናቸው ይጨምራል እና እንዲሁም በራስ ስራ ላይ ደግሞ እንደኔ አሁን ይሄ የምንቀሳቀስ የራሱን ስራ የሚሰራን በሚገባ ቀን ከሌሊት እድገትን ይፈልጋል እንዲሁ ደግሞ ቀን ከሌሊት እድገትን ለማምጣት በጣም ይሰራል እንዲሁም ደግሞ እድገትን በሚገባ ያመጣል ምክንያቱም አንደኛ ለእራሱ ነው እሚሰራው ሁለተኛ ደግሞ በየቀኑ ያስቀመጠው አላማ አለና ማንም በዚህ ወጣት በዚህ ጋር አይለውም። ግዴታ በዛ ስራ ላይ እንደተሰማራ ሰው ትልቅ የሆነ እውቀት የሚጨብጥበት እንዲሁ ደግሞ ትልቅ የሆነ የስራ አካሄድ የሚጨምርበት እንዲሁ ደግሞ ለምሳሌ በስራ ሂደቱ ላይ ሰዎች በስሩ ይዞ ወይም ደግሞ በስሩ ቀጥሮ እሱ ከሚቆጣጠረው በላይ ቢዝነሱ እያደገ ሲሄድ ሰዎች ሲቀጥር እንግዲህ ትልቅ የሆነ የራሱ የሆነ ስትራቴጂ ነውና ወይም የራሱ ሀሳብ ነውና ግዴታ ይሄንን የሚያደርግበት ሂደት አለ። ማንም ሊያዘው ወይም ደግሞ እንዲውጣ እንዲግባ የሚለው በሰአት ግባ በሰአት የሚለው የለም። እና ራሱን በሚገባ ተወጣጥሮ የሚሰራ ስለሆነ፤ እንግዲህ እኔም እንደዛ የማደርግ የማደርግ ሰው ነኝና ወይም ደግሞ የማደርግ አሪፍ የሆነ ወጣት ነኝ እና እንደ ወጣት እንደመሆን የመጣን የተለያዩ የተለያዩ ስሜታዊ ወይም ደግሞ የተለያዩ የወጣትነት ስሜት ቢኖርብኝም በሚገባ ተቆጣጥሬ ራሴን ወይም ደግሞ ራሴን በሚገባ በሚፈልገው መንገድ እንዲሄድ አቅጣጫ እየመራው በጥሩ ሁኔታ ከነበርኩበት ወደ ትልቅ ከፍታ ለመሄድ በጣም እየታገልኩ በጣም እየሰራሁ የምገኝ ወጣት ነኝ። እና ቀን ክረዲት የምሰራበት ሂደት አለ። ስለዚህ ይሄን ስራ የማከናውንበት አሪፍ በሆነ በሚባል ሁኔታ ትልቅ የሆነ አላማ እጄ ስለምንቀሳቀስ እንደ አጠቃላይ የስራ እድገት በደንብ እፈልጋለሁ። እንዲሁም ደግሞ በደንብ ለማደግም እየሰራሁ እገኛለሁ። መፈለግ ብቻ ትርጉም የለውም ብዬ አስባለሁ። ምክንያቱም ስራውን ካልጨመርንበት ወይም ደግሞ በሚገባ የተሻለ ነገር ከእስካላሰብን ድረስ እድገት መፈለጉ ብቻ ትርጉም የለውም። ጥረታችን ሲደመርበት ነው የተሻለ ደረጃ ላይ የመሆኑ የተሻለ ውጤት ላይ የምንደርሰው፤ እና ይሄንን አስመልክቶ እንግዲህ ትልቅ የሆነ የግንዛቤ የግንዛቤ እውቀቶችን መሰብሰብ ያስፈልጋል። ብዬ አስባለሁ። ለምሳሌ ብዙ ሰዎችን ይሄ የሚመለከተው በጣም ማደግ ይፈልጋሉ። በአንዴ ሚሊየነር ሚሊየነር መሆን ይፈልጋሉ። እና ካሉበት በሆነ ቅስፈት ትልቅ ደረጃ መረስ ይፈልጋሉ። እና ይሄ ደግሞ ፈጽሞ የማይሆን ነገር ነው። እንግዲህ ለማደግ የፈለገ ሰው ትንሿን ጀምሮ በትንሿ ቀስ እያለ ተነስቶ ቀስ እያለ እያደገ እያደገ የሚሄድበት ሂደት ነው። እና ያንን መርህ ነው እኔ ተከትዬ አሁን እየተንቀሳቀስኩ ያለሁት እና በጊዜ ሂደት ነው የትኛውም ምድገት የትኛውም ስኬት ማምጣት የሚቻለው። እና ከራስ አልፎ ለሰውም የሚተረፈው በጊዜ ሂደት ነው እንጂ በአንዴ ተነስቶ ምንም የሚፈጠር ነገር የለም። ብዬ አስባለሁና እንደ አጠቃላይ ስመለከት እንግዲህ በሚገባ እድገት እፈልጋለሁ። ወይም ደግሞ በሚገባ ለማደግ እሰራለሁ ማለት ነው። ይሄን ይመስላል አጠቃላይ።

ቤትህን ምን ያህል ጊዜ ታጸዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ ቤቴን በተለያየ ጊዜ አጸዳለሁ ቤቴን ማጽዳት በጣም ደስ ይለኛል። እና ቤቴን የማጸዳበትም ትልቁ ምክንያት ጽድት ብሎ ማየት እፈልጋለሁ። ምክንያቱም ጽድት ብሎ ሳይ ምንድነው? ጥሩ የሆነ ለቤቴ ያለኝን ፍቅር ወይም ደግሞ ለቤቴ ያለኝን እሳቤ በጣም ይጨምራልና። እንግዲህ ቤቴን ምን ያህል ጊዜ ታጸዳለህ የሚለው በቀን ሁለት ጊዜ አጸዳለሁ ማለት ነው። እንደአስፈላጊነቱ ሁለተኛውንጊዜ እጠቀማለሁ ያው በይበልጥ ጊዜ የማደርገው ምንድነው? ጠዋት ከእንቅልፌ እንደተነሳሁ የተኛሁበትን አልጋዬን በሚገባ አጸዳዳለሁ። እነጣጥፋለሁ እንዲሁም ደግሞ ቤቴን በሚገባ ጽድት አርግቼ የተለያዩ ስፖርቶችንም ሆነ የተለያየ ጠዋት የማደርጋቸውን ክንውኖች እነሱን አደርጋለሁ። እና ጠዋት ጽድት ያደረኳትን ምናልባት ከሰአት ላይ ስመጣ ወይም ደግሞ አመሻሽ ላይ ሳየው ትንሽ ደብር ካለኝ። ተመልሼ ደግሞ ማታ ላይ ጽድት የማደርግበት ሂደት አለና ሁለቴ የማጸዳው እንግዲህ ከስንት አንዴ ነው ማለት ነው። ምክንያቱም ቤቴ በሚገባ አንዴ ካጸዳሁ ብዙ ሰው ስለማይገባበት ያን ያህል የመቆሸሽ ባህሪ የለውም። እና እንዲሁም አንዳንዴ የመቆሸሽ ባህሪ ብቻ ሳይበት ነው በቀን ሁለቴ የማጸዳው። እና ሙሉ በሙሉ በሚባል ደረጃ ባይሆንም በመካከለኛ ሁለተኛውን ጊዜ የማጸዳበት ሂደት አለና ዋነኛው አንዴ የማጸዳው ነው። አንዴ ቆሻሻ ካየሁበት ትንሽ ደበር የሚለኝን ነገር ካየሁ ሁለተኛ በሆነ ጊዜ የማጸዳበት ሂደት አለና። እንግዲህ ከቤት ጽዳት ጋር ተያይዞ የትኛውንም ስራ ለመስራት የትኛውንም ሀላፊነትን ቦታ ለመያዝ ራስን ለራስ ሀላፊነት መውሰድ የመጀመሪያው ስራ ነው ብዬ አስባለሁ። እና ይሄን ደግሞ የምናደርገው ከራሳችን ሲጀምር ነው። ለምሳሌ ቆይ በኋላ አጸዳዋለሁ ኤጭ አሁን ይሁን እኔ አሁን ደክሞኛል። ቶሎ ወደ ስራ መሄድ አለብኝ ምናምን ብለን ትተን ስንሄድ ምንድነው? ወደ ስራ የምንሄድበትን ቦታም እንደዛው ቆይ በኋላ አስተካክላለሁ እንደዚህ ይሆናል ብለን የስራችንን የቢዝነሳችንን ሊሆን ይችላል ወይንም ደግሞ የምንሰራውን ስራ ወደኋላ ሊጎትትብን ይችላል። ወይ በኋላ እንሰራለን ያልነው ተደራርቦ ተደራርቦ የአንዱንም ሳንሰራ አንዱ በአንዱ ላይ ተደራርቦ የትኛውንም ሳንሰራ። ከምኑም ሳንሆን እንቀራለን አስር ያባረረ አንድ አይዝም እንደሚባለው። እንግዲህ በጥንቃቄ አንዱን ስራ ሰርቶ ወደ ሁለተኛው መሄድ በጣም ጥሩ ነገር ነው። ብዬ አስባለሁና እኔ እንደተረዳሁት ስለዚህ ቤቴን በሚገባ ጠዋት ጽድት አድርጌ እወጣለሁና። ወደ ስራ ተመልሼ ስመጣ እንግዲህ ቤቴን ሳያት በጣም ደስ ትለኛለች ምክንያቱም ጽድት ብላ ፏ ብላ ነው የማያት እና። እንዲሁም ደግሞ በተለያዩ ከቤት ማጽዳቴ ጋር ተያይዞ የተለያዩ ጌጣጌጦችን ገዝቼ በተለያየ ቦታ ላይ መስቀል ደስ ይለኛል። ወይም ደግሞ ማስቀመጥ ደስ ይለኛል እና እነኛም ትልቅ ለቤቴ ውበት የሚሰጡ ናቸውና። እንደ አቅም ያው ትልቅ ቤትም ባይኖረኝ እንደ አቅሜ ያለኝን ቤት ጸዳ አድርጌ። ነው የምኖርባት የምኖርበት ውስጡ እና ይሄን ይመስላል። እንግዲህ እንደ አጠቃላይ ደግሞ ስንመለከት እንግዲህ በሀገራችንም እንደዚህ አይነት የቤተ ማጽዳት ሂደቶች ሴት እህቶቻችን በሚገባ የሚሰሩት ስራ ነው ማለት ነው። እኔ ያው ወጣትን ደግሞ እኔ መጠን ወይም ደግሞ በጣም ለስራ ካለኝ ጉጉት አንፃር ያው እኔ ራሴ በሚገባ የማጸዳበት ሂደት አለና። እንዲሁ ደግሞ በሀገራችንም ስንመለከት ሴት እህቶቻችን በጣም ይሄን ስራ የሚሰሩት ነው። እንዲሁ ደግሞ በጣም በእነሱ ቀለል አድርገው የሚሰሩት ስራ ነው። የእኛ ወንዶች ስን የምንሰራው ስራ እና እነሱ የሚሰሩት በጣም ይለያያል። እኛ በጣም ብዙ ደቂቃ ፈጅተን የምናጸዳው እነሱ በተወሰነ ደቂቃ ያጸዱታል። እና አንዱ የሴቶች ተሰጥኦ ምንም በዚሁ መመልከት እንችላለን ማለት ነው። ከዚህ ከቤተ ጽዳት ጋር ተያይዞ የተለያዩ እቃዎችን ከመደርደር ጋርም ተያይዞ በጣም ሴቶች ፈጣንና ጎበዝ ናቸው። እና ያው እኔም በአቅሜ ልክ ብዘገይም የማስተካክልበት ሂደት እና የማጸዳበት ሂደት አለ። እንደ አጠቃላይ እንግዲህ የቤት ማጽዳት ወይም ደግሞ ቤትህን ምን ያህል ጊዜ ታጸዳለህ የሚለው አንድ ጊዜ አጸዳለሁ እንዲሁም በጣም እንትን ከሆነ ሁለት ጊዜ

እሺ የስራ ምግባር ታከብራለህ? የሚልህ ጥያቄ ነው እንግዲህ የስራ ስነ ምግባር ወይም ደግሞ የስራ ምግባር ማክበር እንግዲህ ከራስ ይጀምራል ብዬ አስባለሁ። ከእኔ ከራሴ ይጀምራል ማለት ነው እንግዲህ ስራን የማከብረው እኔን በሚገባ ሳከብር ነው እንዲሁም ደግሞ ለኔ ለራሴ ትልቅ የሆነ ቦታ ሲኖረኝ ነው ስራዬንም አክብሬ የምሰራው ማለት ነው። እና ስራን ከማክበር ጋር ተያይዞ እንግዲህ ትልቅ የሆነ የ ስራ ሂደቶችን እንደመስራት ወይም ደግሞ የምንሰራው ስራን የማከብርበት መንገድ በጣም ከፍተኛ የሆነ ነገር ነው። ምክንያቱም ያን ስራ ካላከበርኩት ወይም ደግሞ ያ ስራ በጣም ወድጄው ካልሰራው ውጤታማ ልሆን አልችልም እና ያንንም ስራ ደግሞ የምሰራው ግዴታ ወድጄው መሆን አለበት ማንም ሊያስገድደኝ አይችልም እና እኔ የምፈልገውን መስራት የኔ ሀላፊነት እንደመሆኑ መጠን በጣም ጥሩ የሚባል ሁኔታ ሀላፊነቴን እወጣለሁ ማለት ነው። ወይም ደግሞ የስራ ምግባር ታከብራለህ? የሚለው ጥያቄ በደንብ አከብራለሁ። እና እንግዲህ ለራስህ ስነ ምግባር ሲኖር እንግዲህ ስራንም በሚገባ መስራት ይቻላል እንዲሁም ደግሞ በዛ በምሰራው ስራ ስር የተለያዩ ሰዎች ሲመጡ ሊሆን ይችላል ደግሞ እዛ ቦታ ላይ ተቀጥረው ሲሰሩ እነኛ ሰዎች በሚገባ የስነምግባር አስተሳሰብ ወይም ደግሞ የተለያዩ የእውቀት ሂደቶችን በስነ ስርዓት መናገር ወይም ደግሞ በስነ ስርዓት እነኛን ሰዎች ማስተናገድ የግድ ይላል። ከስነምግባር ጋርም ተያይዞ ትልቅ የሆነ የስነ ምግባር ጨዋነት መኖር አለበት ብዬ አስባለሁ። ማንኛውንም ስራ ስንሰራ የትኛውንም ጥያቄ ብንጠየቅ እኛን ሊያስከፋ የሚችል ጥያቄም ቢሆን ይሄን ጥያቄ ከምን ተነስተህ ጠየቅ የሚለውን እንጠይቅና ከዛ በኋላ አይ እንደዚህ እንደዚህ አይደለም የሆነ ነገር ተብዬ ነው ሊል ይችላል ወይም ደግሞ እንደዚህ አይቼ ነው ልል ይችላል እና ይሄ ሆኖ ይሄ በዚህ ነው ይሄ በዚህ ነው ብለን ጨዋ በተሞላ በጨዋ ደንብ መልስ መስጠት ሊኖርብን አንዱ ደግሞ በሚገባ ያን ሰው መርዳትም ካለብን መርዳት ይኖርብናል። ለመርዳት አቅም ከሌለን በቃ ይሄን እናድርግ እኔ ለጊዜው እንደዚህ አንተን ለመርዳት አቅም የለኝም ብለን ጥሩ በሆነ ስነምግባር ያን ሰው መሸኘት ይኖርብናል ብዬ አስባለሁ። እና ሰዎችን አንቋሸን መናገር ወይም ደግሞ ሰዎችን የሆነ ያልተገባ ነገር ተናግሮ ከዛ ጋር ማበር ትልቅ የሆነ ስህተት ነው ብዬ የማስበው እኔ እንደኔ እንደተረዳሁት እና ትልቅ የሆነ የአስተሳሰብ ክህሎት ወይም ደግሞ የአስተሳሰብ ስነ ምግባር መኖር አለበት ብዬ አልሰባለሁ ማንኛውም እዚህ ጋር የትኛውም ሀገር ላይ ሰው የትኛውም ዜጋ ስነምግባር ካለው ብዙ ነገር የሚያገኝበት ነገር አለው ብዙ ነገር ከማጣት ይልቅ ብዙ ነገር የሚያገኝበት ሂደት አለ እንግዲህ ስነምግባር የሌለው ሰው እንግዲህ ስንመለከት ሁሌ ተናዳጅ ሊሆን ይችላል ሁሌ እብሪተኛ ሁሌ ከሰዎች ተጨቃጫቂ ሊሆን ይችላል እና እንደዚህ እንደዚህ ያሉ አሁን ሰዎች እንግዲህ ምንም አይነት እድል ቢመጣ ወይም ደግሞ ምንም አይነት የስራ አይነት ነገር ቢኖር ወደዛ ቦታ ላይ ማንም የሚያስጠጋቸው አይኖርም ምክንያቱም ሁሌ ተጨቃጫቂ ናቸው። እንዲሁ ደግሞ ሁሌ እብሪተኛ የሆኑ ሰዎች ማንም አይፈልጋቸውም ወይም ደግሞ ማንም ለስራ ቦታ ክፍት አያደርግላቸውም ማለት ነው። እንዲሁም ደግሞ አይምሮ አስተሳሰባቸውንም ሆነ የስነ ምግባር ሂደታቸውን በስነ ስርዓት ክፍት አድርገው ወይም ደግሞ መልካም ሰው ሆኖ የቀረው ሰዎችን በሚገባ ከሚታሰበው በላይም ተከፍሏቸው የሚሰሩ ሰዎች ይኖራሉ እና ይሄንን እንግዲህ ስንመለከት በጣም ትልቅ የሆነ የስነ ምግባር የአስተዳደግ ስነ ምግባር መኖር አለበት ማለት ነው። እና ትልቅ ምን ልዩነትን ተመልክቻለሁ እና ይሄንን በሚገባ ማስተካከል የዜጎች ባህሪ ነው ብዬ አስባለሁ እንዲሁ ደግሞ ስነምግባር እንግዲህ የሚጀምረው ወይም ደግሞ ስነ ምግባርን መስመር አስይዞ ወደ መንገድ የሚመራው እንግዲህ የመጀመሪያው ቤተሰብ ነው ብዬ ነው የማስበው እኔ ቤተሰብ እንግዲህ ያሳድጋል በሚገባ የሚያሳድግበት ሂደት የተለያዩ የስነምግባር ትምህርቶችን ይሰጠዋል እንዲሁ ደግሞ ከራሱ ከቤተሰብ አይቶ ነው እንግዲህ ልጅ የሚማረው ብዬ አስባለሁ። እና ቤተሰብ ልጁን በሚገባ አንጾም በሚገባ ማሳደግ ይኖርበታል እና በዚህ በዚህ ይቀነሳል ብዬ አስባለሁ እና የስነምግባር በጣም መኖር አለበት እላለሁ። እንዳት

ግጭቶችን ማስተካከል ትችላለህ የሚል ጥያቄ ነው? እንግዲህ ግጭቶችን በብዙ መንገድ ማብረድ ወይንም በብዙ መንገድ ሰዎችን ማስታረቅ። ሂደት አለ እና በብዙ መንገድ ሰዎችን ማግባባት የሚቻልበት ሂደት አለ። እንዲሁ ደግሞ የተጣሉ ሰዎችን ወይም ደግሞ በተለያየ ምክንያት የተጋጩ ሰዎችን በሚገባ ማስታረቅ እንግዲህ በሀገራችንም ትልቅ የሆነ ባህል ነውና። እንግዲህ በኔ ደረጃ ያሉ ሰዎች ወይም ደግሞ ከእኔ የበለጡ ሰዎች በአጋጣሚ ይጋጫሉ ለምሳሌ ቤተሰብ ሊጋጭ ይችላል። እንድሁም ደግሞ ጓደኛ ከጓደኛ ሊጋጭ ይችላል። እና እንግዲህ እኔ የማሳተርቅበት መንገድ ወይም ደግሞ እነኛን ግጭት ማስተካከል ትችላለህ የሚለው በአሪፊ በሚባል ሁኔታ እችላለሁ። ያው በጊዜ ሂደት እያሻሻልኩ እመጣለሁ ብዬ አስባለሁ አሁን ባለው ደረጃ አሪፍ የሚባል የማሳተረቅ ሙከራዎችን ወይም ደግሞ ክህሎቶችን እያዳበርኩ እገኛለሁና። እንግዲህ ከዚህም ክህሎቶቼ ጋር አንዱ እንግዲህ የማደርገው ምንድነው? የተጣሉትን ሰዎች በምን ምክንያት እንደተጋጩ ወይም ደግሞ በምን ምክንያት ቅራኔ እንደተፈጠረ እጠይቅና የትኛው ስህተት እንዳለበት? ሁለቱንም እጠይቅና የትኛው ስህተት እንዳለበት ወይም ደግሞ የትኛው ተሳስቶ ጥፋት እንዳጠፋ? በሚገባ አስብበትና አንተ ይሄን ለምን እንደዚህ አደረግክ ይሄን ብታደርግ እኮ እንደዚህ አይልህም? እንደዚህ የተፈጠረው በዚህ በዚህ ስህተት ስለሆነ ይህንን ማስተካከል አለብህ ብዬ ይሄ በሚገባ ያለውን እውነታውን ነገር ያጠፋውን ነው። የምናግረው ቤተሰብ ራሱ ሲሆን ምንድነው? ያጠፋው አጥፍቷል ምንም ጥያቄ የለውም አጥፍቶ ደግሞ የተለያዩ ክርክሮችን ማድረግ የለበትም። በተ በጽሞና በጨዋ ደንብ ይሄን ይሄን እኮ ብተስታከክል ይሄ ይሆናል የሚለውን ነገር በአሪፍ ሁኔታ ለማስረዳት እሞክራለሁ። እና እንግዲህ ተግበብተው ለመግባባት ብቁ ከሄኑ በሚገባ አግባባቸዋለሁ አይ አይ የሚሉ ከሆነ ደግሞ በቀላሉ ጊዜን ከእነሱ ጋር ማጥፋት አልፈልግም። ምክንያቱም የሰው ልጅ እንግዲህ በተለያየ መንገድ ይጋጫል እንዲሁ ደግሞ በተለያየ መንገድ ቅራኔ ይፈጠራል። እና ያንን ደግሞ አቻችሎ የመኖር ግዴታ አለበት ብዬ አስባለሁ። እና ይህንን በሚገባ ታሳቢ አድርግተው መስራት አለባቸው ወይም ደግሞ ታሳቢ አድረገው ተቻችለው መኖር አለባቸው። የሚለው እሰቢ አለና እንግዲህ ከዚህ ጋር ተያይዞ የተለያዩ የሽማግሌ አይነቶች ይመጣሉ። በሀገራችን ትላልቅ ሽማግሌዎች አሉና እንዲሁም በመንደራችን በሰፈራችን ብዙ አይነት ሰዎች አሉና። እነኛ ሰዎች የሚመጡ ሰዎች ትልቅ የሆነ የሰው ልጅ ማግባባት ክህሎት ደግሞ ሰዎችን በደንብ ማስተረቅ ይችላሉና። እነሱ ጋር በተወሰነ መንገድ ጠጋ ብዬ እንዴት ሊያስታርቁ እንደሚችሉ እንዴት ሰዎችን በጣም አስቸጋሪ የሆኑትን ከባድ የተባሉትን በሚገባ አስታርቀው የሚሸኘኙበት ሂደት አለና ይህንን በጣም ይገርመኛልና ጠጋ ብዬ እስቲ ምንድነው? የሚያደርጉት የሚለውን በደንብ እመለከታለሁ ማለት ነው። እና ስመለከት ስምምነት ያለው ትልቁ የሆነ የክህሎት እንዳላቸው እኔ ትላልቅ ሰዎች በጣም ሰዎችን የማግባባት ሰዎችን የማ የማቀራራብ በጣም እውቀትና ጥበብ እንዳላቸው በሚገባ ተረድቻለሁ። እና ያንን በተወሰነ መንገድ ጠጋ እያልኩ ለማወቅ ወይ ደግሞ ለመረዳት በጣም ጉጉ የምሆንበት ሂደት አለና። በተወሰነ በማገኘው አጋጣሚ ከሽማግሌዎች ጋር ጠጋ ብዬ የሚያወሩትን እና በምን አይነት መንገድ ሊያስተርቁ እንደሚፈልጉ የምን አይነት ጥበብን እንደሚጠቀሙ በደንብ እመለከታለሁና። እንግዲህ የሀገር ሽማግሌ ሲባል እንግዲህ በጣም ክቡር ናቸው። በጣም እውቀታቸው ከይሄ እስከ ይሄ የሚባል አይደለምና ሰዎችን በጣም የማግባባትና የማቀራረብ እንዲሁ ደግሞ የማስታረቅ በጣም ትልቅ የሆነ ክህሎት አላቸውና። ከዚህ ጋር ተያይዞ ነው። እንግዲህ እኔም በሚገባ ይሄንን ነገር መረዳትና ማወቅ አለብኝ። ብዬ እነሱ ጋር ጠጋ ብዬ የምሰማውና ባገኘሁት አጋጣሚ። እናም ብዙ ልምዶችን ለማካበት ወደ ፊትም ደግሞ እድሜ እየጨመረ ሲሄድ በደንብ ትልቅ ሰው እየሆንኩ በሚሄድበት በጣም በጣም ከፍ ሲል ወደ ትልቅ ደረጃ ሲደርስ ያን ጊዜ ላይ ሰዎችን በደንብ የማግባባት ክህሎትን ለመያዝ አሁን እየሞከርኩ ነው ያለሁት እና ይሄን የመሰለ አጠቃላይ

እሺ ወተት ትጠጣለህ የሚል ጥያቄ ነው? እንግዲህ ወተት ስንመለከት የተለያዩ እንስሶች ወተት አላቸው የሚጠጡም የማይጠጡም አሉና እንግዲህ በጣም በከፍተኛ ሁኔታ የሚጠጣ የወተት አይነት አለ ወይም ደግሞ የዛ የውተት ምንጭ የሆነችው የላም ወተት። በሚገባ ይጠጣል እንዲሁ ደግሞ አልፎ አልፎ ለምሳሌ በአፋር አካባቢ ላይ የግመል ወተትም የሚጠጡበት ሂደት አለና ግመል በጣም ያረባሉ እና የግመል ወተትም የሚጠጡ ማህበረሰብ አሉና። እንግዲህ እኔ በሚገባ የምጠጣው የላም ወተት ነው። ወተት እንግዲህ በጣም በጣም ደስ የሚለኝ በጣም የምወደው አንዱ ከሚጠጡ ከመጠጥ አይነቶች ውስጥ አንዱ በጣም ደስ የሚለኝ ወተት ነውና። እንግዲህ ወተትን በብዙ አይነት መንገድ ነው እኔ የምጠጣው እንግዲህ የላም አስተዋጽኦ እንግዲህ ላሞች በተለያየ መስክ ላይ እዚህ እየበሉ ወይም ደግሞ መስክ ላይ ተለቀው በሚገባ ሳርግጠው ከዛ በኋላ እንግዲህ በተለያየ ጊዜ ከበሮች ጋር ተዳቅለው የሚወልዱበት ሂደት አለና። ከወለዱ በኋላ እንግዲህ ከልጆቻቸው ጋር ወይም ከልጃቸው ጋር ትልቅ የሆነ ቁርኝት የሚያደርጉበት ሂደት አለ። እና እንዲሁም ደግሞ እኛም የምንጠጣውን ወተት ወይም ደግሞ ጥሩ የሆነ ወተት ንጹህ የሆነ ወተት የምናገኝበት ሂደት አለ። እና እንግዲህ የላም ወተትን በጣም ደስ ይለኛል። እንግዲህ የላም ወተት ትኩስ ወተት ሳይሆን እኔ የምጠጣው እርጎ የምንለውን ወይም ደግሞ ረግቶ ለሁለት ለሶስት ቀን ሲቆይ የሚረጋውን ነው። በጣም ደስ የሚለኝና በጣም የምጠጣውና ትልቅም ደግሞ ጉልበት የሚሰጠኝም ደግሞ ሀይል የሚሰጥ እንደመሆኑ መጠን ትልቅ የሆነ ያው ወተት እንግዲህ አሪፍ የሆነ የ የንጥረ ነገር ውድ ነውና። ትልቅ የሆነ ውጤትን የሚሰጠን ነው ማለት ነው። ውተት እንግዲህ ወተት በጣም ደስ ይለኛል በጣም እጠጣለሁ ማለት ነው። እንግዲህ ወተትን ስንመለከት ዘርፈ ብዙ ጥቅሞች አሉት። ለምሳሌ ህፃናቶች እናታቸው ወተት ሳይኖራት ሲቀር የላም ወተትን ይጠጣሉ እንዲሁም ደግሞ በሚገባ ያድጉበታል ማለት ነው።

እሺ በገበያ ዋጋ መደራደር ትችላለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ ወደ ሙያዬ የመጣ ጥያቄ ነው። እና እንግዲህ በገበያ ዋጋ መደራደር እንግዲህ ስንመለከት በጣም በብዙ መንገድ ማየት እንችላለን። እንግዲህ ገበያን ስንመለከት የተለያዩ እኛ የምንፈልጋቸው ነገሮች የሚመጡበት ወይም ደግሞ እኛ ፈልገን ያጣናቸው ነገሮች በተለያየ ነጋዴ አማካኝነት በሚገባ ከርቀት ቦታ ከክፍለ ሀገር የሆኑ ጀራኒው ደግሞ ሀገር አቋራጭ ሂደቶችን አከናውኖ ይዘው ይመጡ እንዲሁም አሽከርካሪዎች ይኖራሉ። እና ገበያን ስንመለከት እንግዲህ በጣም ሰፊ የሆነ ማህበረሰብ የሚስተናገድበት እና ሰዎች የሚፈልጉትን በአንድ ቦታ የሚያገኙበት ነው። እና እንግዲህ ገበያን እንግዲህ ትልቅ የሆነ በሀገራችንም ትልቅ የሆነ ለኢኮኖሚ ምሶሶ የምንለው ነው ማለት ይቻላል። እና እንግዲህ በገበያ ዋጋ መደራደር እችላለሁ የሚለው በሚገባ እችላለሁ። ለምሳሌ አንድ ገዢ ሲመጣ ወይም ደግሞ አንድ እቃ ፈላጊ ለምሳሌ ሲመጣ የፈለገውን እቃ በሚገባ እጠይቀዋለሁ። እሱ ይናገራል እና ያን ሲናገር ይሄ እቃ በዚህ በዚህ ጊዜ ይጠቅምሃል ይሄን እቃ ብትገዛ እንደዚህ የተሻለ እቃ ይሄንን ብትገዛ ጥሩ የሆነ ውጤት ታገኝበታለህ የዚህን ያህል ጊዜ ያገለግላል ብዬ እለዋለሁ። እንደዚሁም ደግሞ ሌላም አንድ እቃ ሻለ አለቃ አመጣና ይሄኛው ደግሞ በዚህ በዚህ ምክንያት ይሄን ብታደርግ የተሻለ ውጤት የምታገኝበትን የተሻለ ጥንካሬ አለው ብዬ ሁለት አይነት የቃይነቶችን እሰጠዋለሁ። እና ያን ጊዜ ያ ሰውዬ አይኑ የሚያርፈው ወይም ደግሞ አይምሮ የሚነግረው ያኛው የተሻለውን እቃ በመፍጥነት መረከብ ነው። እና እንዲሁ ደግሞ ትልቅ የሆነ የአስተሳሰብ ሂደትን መረዳት ያስፈልጋል። እና በገበያ ላይ ያን ጊዜ ያን ውሳኔ እንዲወስን በቀላሉ እናደርገዋለን ማለት ነው። ወይም ደግሞ ለምሳሌ ሁለት ሶስት ከሁለት በላይ ለምሳሌ ሶስት አራት አይነት እቃዎችን የምናሳየው የትኛውንም ሳይገዛ ግራ ተጋብቶ ይሄን ልግዛ ይሄን ልግዛ እያለ በጣም ሲወዛገብ እናየዋለን። እና ያ እንዳይሆን ደግሞ እሱም አንድ ውሳኔ እንዲወስን በቀላሉ ሁለት እቃዎችን አሳይተን የዋጋውን ልዩነትም እንደዛው አሳይተን በቀላሉ ያ ሰው እንዲገዛ እናደርጋለን ማለት ነው። እንዲሁም ደግሞ በገበያ ዋጋ ተወደደብኝ ሊል ይችላል ደግሞ ይሄን አስተያየት ብታደርግ ምናምን የሚል ጥያቄ ይመጣል። እና ይሄ በገበያ ላይ አሁን ኖርማል የሆነ ጥያቄ ነው። ይሄ ጥያቄ ሲመጣ እንግዲህ ይሄ የማመጣው በዚህ በዚህ ነው ያለው ስለዚህ የዚችን ያህል ወጪ አለብኝ ይሄን አለ ወጪ ስላለ አጠቃላይ ይሄ ስለሆነ ነው እና በዚህ መንገድ ስለሆነ ነው። ይሄን እቃ ብትወስደን የምታገኘውን ጥቅም ይሄ ነው ብለን እንነግረዋለን። እኔ የማገኘውን ጥቅም ሳይሆን እሱ ያን እቃ በመተው ምን ያህል ነገር እንደሚቀርበት ባጭሩ ማስረዳት ማለት ነው። እና እንደዛ ስናደርግ በቀላሉ ከዛ ሰውዬ ጋር መግባባትና መደራደር እንችላለንና ትልቅ የሆነ የሽያጭ የሙያ ክህሎት ነውና። በብዙ መንገድ የመሸጥ ክህሎትን የምናሳድግበት ሂደትም እንዲሁ ደግሞ በተለያዩ ባለሙያዎች የሚገኝ ነውና። ይህንንም እንግዲህ ሙያ ከባለሙያ በጥሩ ሁኔታ የወሰድኩት ስለሆነ ነውና። እንግዲህ በዚህ ሙያ ላይ ትልቅ የሆነ የፈሰስ ገንዘብ የሚፈስበት ወይም ደግሞ በጣም በብዙ ሚሊየን የሚንቀሳቀስበት ማዕከል ነውና። እንግዲህ በተለያዩ የመንገድ መዘጋጋት የሚሆነው ይችላል ወይም ደግሞ መንገድ የአለም መቻቻት ይሆነው ይችላል እንዲሁም ደግሞ ከቦታው በሚገባ በሰአቱ የማይደርስበት ሂደት ይኖራልና የሚፈልገው የምርት አይነት ያን ጊዜ ዋጋው መቀነስ ወይም ደግሞ የመጨመር ሂደት ይኖረዋል። እንዲሁም ደግሞ የፈላጊውን እና የሻጩ ደግሞ የአቅርቦትና የገዢው ያለመመጣጠን ደረጃ ሲፈጠር ደግሞ በጣም የእቃው ዋጋ በጣም የሚነርበት ሂደት አለ። ምክንያቱም ገዢው በጣም እያለ እቃው ደግሞ በጣም ጥቂት ከሆነ ያን ጊዜ በጣም ሰዎች የሚረዋሩበት ሂደት አለ። እና እንዲሁ ደግሞ እቃውን በጣም የሚጨመርበት ሂደት አለ ቢጨመርም ቀላሉ ሁለተኛ ሰሞኑን ሊገዙ ስለሚችሉ እቃው በጣም ዋጋው የሚነርበት ሂደት የሚነርበት ሂደት አለ። እና እንደ አጠቃላይ እንግዲህ ብዙ ብዙ ነገሮችን ማየት እንችላለን። ያው ትንሽ ለመዳሰስ ያለው እና ብዙ ውስጡ ጥልቅ የሆኑ ነገሮች ያሉት እንደ አጠቃላይ ይሄን ይመስላል

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ የሚል ነው እንግዲህ አሪፍ ጥያቄ ነው በሚገባ እጽፋለሁ ማለት ነው። ሰዎችን የስም ዝርዝር ደግሞ የደምበኞችን ስም ዝርዝር በሚገባ እይዛለሁ ማለት ነው። እንግዲህ በተሰማራሁበት ስራ ላይ ትልቅ የሆነ ሰዎች የሚፈሱበት ወይም ደግሞ ሰዎች በሚገባ የሚገበዩበት ሂደት ትልቅ የሆነ አገልግሎት እንደሚያገኙ ወይም ደግሞ አገልግሎት የሚያገኙበት ሂደት ስላለ ከዛ ጋርም ተያይዞ ነው። እንግዲህ ትልቅ የሆነ የእውቀት ጋምታ ይዞ ጥሩ የሆነ የደንበኛ አያያይዝም ጥበብ ጋምታ ይዞ ትልቅ የሚባል ሁኔታ ነው እንግዲህ። ደመኞቼን የሚይዘው እና እንዲሁ ደግሞ ከነ ስርጉ ቁጥራቸው አንዳንድ ጊዜ የሚይዝበት ሂደት አለና ምክንያቱም ገበያ ቀዝቀዝ በሚልበት ጊዜ ደውዬ ምን ነው ጠፋችሁ እንደዚህ እንደዚህ ያለ አሪፍ እቃ እኮ ገብቷል እንደዚህ ይሄንን እቃ ብትይዙ በጣም መልካም ነገር ነው። የሚልም ሀሳብ አነሳላችሁ እና እነሱም በሚገባ በፍጥነት መጥተው የሚወስዱበት ሂደት አለ። እና እንግዲህ ትልቅ የሆነ የአሪፍ የሚባል የባለሙያ ክህሎትን ተጎናጽፌ የምሰራበት ሂደት አለና። እንግዲህ በዚህ ስራ ላይም ትልቅ የሆነ ውጤት እያገኘሁበትም ሆነ ወደፊትም ትልቅ የሆነ ውጤት የማመጣበት ነው ብዬ ነው የማስበው። ምክንያቱም ጥሩ የሚባል እውቀትን ገብይቶ ወደ ስራ መግባት በጣም ትልቅ ትልቅ ትልቅ ሀይል ነው ብዬ ነው የማስበውና። በሚገባ ወደ ስራ ስሄድ ወይም ደግሞ ለሱቅ ስሄድ ከዛም ከሜዲ በፊት ምን ያህል ሰው እንደመዘገብኩ ቼክ አደርጋለሁ? ሊስቱን ወይም ወረቀቱን እና ትልቅ የሆነ የግብይት ስርዓትን ለማከናወን በሚገባ ራሴን አዘጋጅቼ ነው የሚሄደው የምቀሳቀሰው እና በፍጥነት ደግሞ የምከፍትበትን ጊዜ በጣም ፈጣን በሆነ ሁኔታ በጧት ነውና እንዲህ ደግሞ ማታ ጊዜ መዝጋት ሂደትን አላከናውንምና ምሽት በማድረግ አለው። እና እንደ አጠቃላይ ትልቅ የሆነ ስራን እየሰራሁ እገኛለሁና። እንግዲህ ማንኛውም የያዘውን አገር ግሎት ሊሆን ይችላል ወይም ደግሞ ማምረት ሊሆን ይችላል ወይም ደግሞ ንግድ ሊሆን ይችላልና። በብዙ አይነት መንገድ ስልት የሚከናወኑበት ይረዳልና እንደ አጠቃላይ ትልቅ የሆነ የግብይት ስርዓት ይከናወናል ብዬ አስባለሁ አስባለሁና። እንግዲህ ጥሩ ሆኖ የእሳቤ ሂደት ወይም ደግሞ ያሳሰብ ልቀት አማካኝነት እንግዲህ ሰዎች የሚያደርጉትን የግብይ ስርዓት የሚሸጡ ሰዎች ሊኖሩ ይችላሉና በፍጥነት ከፍተው በጥኋት ማታም ደግሞ ቆይተው መሸጥ አለባቸው እና ከዛ ቦታ ላይ ምንም አይነት እንቅስቃሴ ሳያደርጉ እዛው ቦታ ላይ የቆመው ስራውን መፍጠነት ማሳካት አለባቸው ማለት ነው። ለምሳሌ ሰው መጥቶ የሆነ ነገር ፈልጎ እኛ ራቅ ብለን ከጥቅም ወጥን ከዛ እስከምንመጣ ድረስ ያ ሰውዬ ተናዶ ከዛ ጋር ሊሄድ ይችላል። እና ይሄንንም ከግንዛቤ መክተት ትልቅ የሆነ አስተሳስብን ማስፋትና ትልቅ የሆነ የአላማ የማሳካት ሂደት ነው ብዬ ነው የማስበው። እና እንዳታውቃለኝ ትልቅ የሆነ ጥቅም አለው ማለት ነው ወይም ደግሞ ትልቅ የሆነ የአመለካከት ለውጥ እንዳለው መረዳትና ማወቅ እንችላለን ማለት ነው። እና እንደ አጠቃላይ ትልቅ የሆነ የግብይት ስርዓት ሲፈጠር በሚገባ መረዳትና ማወቅ ይኖርብናል ማለት ነው። እንደ አጠቃላይ ከዚህ ጋር ተያይዞ የሆነ የግብይት ስርዓትን መፍጠር በጣም በጣም ጥሩ ነገር ነው ብዬ ነው የማምነው። እና እንግዲህ ስለ ገበያ ስናይ ወይም ደግሞ ስለ ግብይትም ሆነ ስለ መሸጥና መግዛትም ስንመለከት በጣም ትልቅ የሆነ በሀገራችን ሰፊውን ቦታ የያዘ ስራ ነውና በሚገባ መመልከት እንችላለን። ያለውን የ ሽያጭ ደግሞ የገዢውን የአሰራር ሂደት እና እንደ አጠቃላይ እንግዲህ ይህንን ይመስላል ማለት ነው። ወደ ሱቅ ከመሄድ በፊት እንደተባለው እንግዲህ ጥሩ የሆኑ ሀሳቦችንም ይዤ የምቀሳቀስበት ሂደት አለና። እንደ አጠቃላይ ይሄን ይመስላል

ስለ በልዩነት የመኖሪያ ቤት ንገረኝ የሚል ጥያቄ ነው? እንግዲህ ይሄ አሪፍ ጥያቄ ነው። እንግዲህ ይሄ በልዩነቴ የኖርኩት ደግሞ ተወልጄ አደግኩት ገጠር የሚባል ቦታ ላይ ነውና ገጠር መንደር የተወለድኩት እና እንግዲህ ያደኩበት በተወሰነ መንገድ ራሴን እስከማውቅ እዛው ገጠራማ ቦታ ላይ ነው ወደ ከተማ ጠጋ ያለ ገጠር ቦታ ነው። እና እንግዲህ በልኝነትህ የመኖሪያ ቤትህን ንገረኝ የሚል ጥያቄ ነው? እንግዲህ ጥያቄውም እንግዲህ በመኖሪያ ቤቴም ጥሩ የሚባል የገጠር የቤት አሰራሮች የቁርቁሮ ቤት አሰራሮች አሉና በዛ የተሰራ ቤት ውስጥ ነው የኖርኩት ወይም ደግሞ ቤተሰቦቼ እዛ ውስጥ ነው የሚኖሩት እና በልጅነቴ የተለያዩ ስራዎችን ስሰራ ወይም ደግሞ በልጅነት እድሜ ላይ ሆኜ አነስ የሚሉ የተለያዩ ስራዎችን የምሰራበት ሂደት አለ። ከልጅነቴ ጀምሮ ከጥጆች መጠበቅ የከብት ጥጆች መጠበቅ ከዛም አለፍ ስል ደግሞ ከብቶች ትላልቅ ከብቶችን መጠበቅ ቤተሰቦቼ ከብቶች ነበራቸውና በርካታ ከብቶች እነሱን መጠበቅ ነው በጊዜ ሂደት ወደ ትምህርት ገበያም እንዲሁ ገብቼም መንገድ ከትምህርት ማለት እነኛን ከብቶቼም የምጠብቅበት ጊዜ ነበርና ያ ትልቅ የሆነ ጊዜ ያሳለፍኩት ማለት ነው። እና በልጅነቴ እንዲሁ ደግሞ ገጠር አካባቢ ላይ በልጅነቴ በጣም ያው ክረምት ምናምን ሲሆን ጥሩ የሚባል የውሃ የመፍሰስ በየቦታው ውሃ ይኖራል ማለት ነው። እንዲሁም ደግሞ ዝና ወዲያው ዘንቦ ወዲያው ጎርፍ ይመጣል በተለያየ መንገድ እና በተለያየ አቅጣጫ ያን ጊዜ እንግዲህ በጣም ደስ የሚለኝ እንግዲህ በውሃ ውስጥ መቦጫረቅ ነው። እንዲሁ ደግሞ እዛ አካባቢ ላይ ጥልቅ የሆነ የቦታው ወጣው የዝናቡ ሁኔታ ጠንካራ የሚልበት ጊዜ ስለሆነ ክረምት ላይ በጣም ጭቃ የሚሆንበት ጊዜ ነው እና በጭቃ ውስጥ ነው ወዲህ መንቀሳቀስ ደስ ይለኛል። እና ክረምት ያ ጊዜ ነው በጣም እንደውም ትዝ የሚለኝ እንግዲህ ክረምት ክረምት ሲመጣና በተለይ በልጅነቴ ብዙ ውሃዎች ውስጥ መግባት ደስ ይለኛል እንዲሁ ደግሞ የተለያዩ ጎርፍ ውስጥ ሊሆን ይችላል እንዲሁ ደግሞ የተለያየ የተለያየ የሾሮ ውሃ ውስጥ ወይም ደግሞ የጉድጓድ አነሳስ አነስ ያሉ የውሃ ክምችቶች ያሉበት ቦታዎች ላይ መግባት ደስ ይለኛል። እና የልጅነት እድገቴ እንግዲህ በሂደት የተሻሻለ የመጣበት ሂደት አለና እንግዲህ በልዩነቴ በጣም ፈጣን ከመሆኔ የተነሳ ለማንኛውም ነገር የምቸኩት ሂደት አለና በብዙ መንገድ ብዙ ነገሮችን ለማድረግ በጣም እቸኩላለሁ። እዚህ አትሄድ እንደዚህ ነው እንደዚህ ነው ስትባል ይሄንንም አልሰማም እንደውም እንደዚህ ይባል በጣም ደስ የሚለኝ እዛ ቦታ መሄድ ደስ ይለኛል። እና በጣም በልጅነቴ ብዙ ከልጆች ጋር እጫወታለሁ በጣም አትሂድ የተባልኩት ቦታ ለመሄድ በጣም ጉጉ እሆናለሁ። እና አሁን ላይ በጣም ይገርመኛል የመሆኑ ሁናቴ እና የልዩነት ቋንቋ ሲሆን ደግሞ ልዩነት ላይ ስንሆን አትሂድ እንደው እንደዚህ አታጥፋ ስንባል በጣም የሚብስብን ሂደት ይኖራል እና እንደዚህ አታድርግ እንደዚህ ስህተት ነው ስንባል የሚበስብን ሂደት ይኖራል እና በጣም ያ ጊዜ ይገርመኛል። እና እንደ አጠቃላይ እንግዲህ በልጅነቴ እንግዲህ ብዙ ነገሮችን አሳድፌያለሁ ብዙ ውጣ ውረዶችንም እንዲሁ ተመልክቻለሁ ማለት ነው። ለምሳሌ ክረምት የሆነ እንዳልኩት ከብቶቼ በርቀት ሄደው ወደ መኖ ቦታውም ደግሞ ወደ መስክ የሚሰማሩትና ያ ጊዜ ላይ የነሱ እየበሉ እያሉ አጋጣሚ ሆኖ ወዲያው ዝና ዝናብ ወጥቶ ይዘንባልና ያ ዝናብ ሲዘንብ እንግዲህ በጣም አንዳንድ ዝን ጊዜ በጣም አስቸጋሪ ባዝናቢ ዝን ባል ከበድ የሚል ያ ጊዜ ላይ እንግዲህ ዝናቡን ነው ከብቶቹ አሉ እና ያው ዝናቡ እየቀጠቀጠኝ ወይም ደግሞ ዝናቡ በደንብ አበሽቅጦኝ ከብቶቼን ይዤ ወደ ቤቴ የምገባበት ሂደት አለና እንግዲህ ያው የድይነት ጊዜ አጠቃላይ በተወሰነ መንገድ ለመጥቀስ ሞክሬያለሁና ይሄን ይመስላል ማለት ነው። እንግዲህ በልጅነቴ የማደርገው ነገር እንደ አጠቃላይ ብዙ ነገሮችን አድርጊቻለሁ ማለት ነው

የስራ ቦታ እንዴት ነው? የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው። የስራ ቦታዬ እንግዲህ ጥሩ የሚባል ነው ወይም ደግሞ ደስ የሚያሰኝ ነው የስራ ቦታዬና ጥሩ የሚባል ቦታ ነው። ነው ማለት ነው። እንግዲህ የስራ ቦታን ስንመለከት ጽድት ብሎ መስተካከል አለበት። ለሰዎች ሳቢ እንዲሆን እንዲሁ ደግሞ ሰዎች ወደ እኛ ጋር ሲመጡ ደስ ብሏቸው እንዲመለከቱ ማድረግ ግዴታ አለብንና ማስዋብ አለብን አካባቢያችንን እዛው ጋር ያለውን አካባቢ የተለያዩ ቆሻሾች ቢኖሩ እነዛ ቆሻሾች ከእኛ አካባቢ በደንብ አርቀን ወደዛ እመጣለሁ ይኖርብናል ማለት ነው። ሰዎች ሲመጡ በደንብ ደስታ እንዲሰማቸው ሲመለከቱና እንዲሁም ጽድት ያለ ነገር እንዲያዩ የግድ ማስተካከል ማለት ነው እንግዲህ በጥሩ ሁኔታ አሰማምረን ሰዎችን በደያ እንዲመጡ ባደረግ ይኖርብናል ማለት ነው። እንግዲህ ሰዎች ወደ እኛ መጡ ማለት እንግዲህ በተለያየ ሁኔታ የምንሰራውን ስራ በጉልህ በሆነ ደስታና አሪፍ በሆነ በአስተያየትም ሆነ በአመለካከት ትልቅ የሆነ ቦታ የሚሰጡበት ሂደት ይኖራሉ። እና ትልቅ የሆነ የአስተሳሰብ መሆኑ የስራ ቦታም የሚሄድበት ሁኔታ አለና። እንደ ስራችን የሚለያይበት ነገር ቢኖርም እያንዳንዱን ቦታ ጽድት ተንግዘን ፏ አርግተን ሰዎች ሲመጡ እንክብካቤ መስጠት አለብን ወይም ደግሞ ትልቅ የሆነ አክብሮት መስጠት አለብን ማለት ነው። ማንኛውም ማንኛውም ሰው ክብር ይፈልጋል እና ክብር የግድ መስጠት ይኖርብናል ብዬ አስባለሁ። እንዲሁ ደግሞ የተለያየ የሙያዊ ድጋፍን ማድረግ ግድ ይላል የምናውቀውን ለሰዎች ማስረዳትና መንገድ ትልቅ የሆነ ውጤት የሰጠነውን ማለት ነውና። በሚገባ የምንሰራውን ስራ ማወቅ መረዳትና ልዩ በሆነ ሁኔታ ስራችንን ማከናወን ካለው ሰዎች ወይንም ደግሞ ካሉ ልክ እንደኛ አይነት ከተለያየ ነገር የከፈቱ ሰዎች ከእነሱ ተሽለን ለመገኘት ግዴታ መጣር አለብን ማለት ነው። ምክንያቱም ከእነሱ ተሻለ ማለት በሚገባ የምንፈልገውን የምንመኘውን ነገር እናገኛለን ማለት ነው። እንዲሁ ደግሞ ደንበኞችን በደንብ የመሳብ አቅም ይኖረናልና ይሄንንም ታሳቢ በማድረግ ነው እንግዲህ የምንመለከተውና ትልቅ የሆነ የአስተሳሰብ ክህሎት መኖር አለበት። እንዲሁም ትልቅ የሆነ የሙያዊ ክህሎት መኖር አለበት ብዬ አስባለሁ። እንደ አጠቃላይ ስንመለከት ጥሩ የሚባል የ የስራ ቦታ አለኝ ወይ ደግሞ ጥሩ ይሄ የሚባል የስራ ቦታን አመቻችቻለሁ ማለት ነው። አንዳንድ ሰዎችን ስመለከት ምንድነው ለምሳሌ ቦታ ላይ ጥሩ የማይመስል ደግሞ አስቸጋሪ የሆነ ለምሳሌ የተለያየ ይሄ ጫት የምንለው የተለያየ ሲጋራ ምናምን ምናምን ነገሮች እዛ አካባቢ ላይ ተከማችተው የተለያየ ቆሻሻ እዛው ጋር ኖሮ ምናምን ቆሻሻውን ሸወድ እያደረገ ሰው መጥቶ የሚፈልገውን ነገር ገዝቶም ሆነ አገልግሎቱም ሆነ ያንን ተቀብሎ የሚሄድበት ሂደት አለ እና ያሁ ሰዎችን በጣም እንዲደብራቸው የሚያደርግ ነገር ነው ብዬ ነው የማስበው። ምክንያቱም አገልግሎት ስንሰጥ ከእኛ ፊትም ቢጀምር ወይም ደግሞ እኛ ፈገግ ማለት ግዴታ ቢኖርብንም ቦታችንም እንደዛው ፈገግ ሀገትን መስራት ይኖርብናል ማለት ነው። መልካም ትልቅ የሆነ የሙያ ወንድሙ የክህሎት አይነት ወይም ደግሞ ከዚህ ጋር ያይዞ ትልቅ የሆነ የስራ ዘርፍ እንደሆኑ መጠን ጥንቃቄ አድርገን የመሥራትም ሆነ የተግባራዊ የማድረግ ሀላፊነት አለብን ብዬ አስባለሁ። እና እንደ አጠቃላይ እንግዲህ የስራ ቦታ ጽድት አርግቶ አርግቶ መስራት ሀላፊነት መውጣት ነው ብዬ አስባለሁ። እንዲሁም ደግሞ ተጠቃሚ ሲመጣ በቀላሉ ደስ ብሎት ግዢ ግዛት ግዢ ፈጸመው የሚሄድበት ሂደት ይኖራልና። እና እንደ አጠቃላይ ሰውም የምንይዝበትን መንገድ ደግሞ ደንበኛ ነው የምንይዝበትን መንገድ አንዱ ዋናው በጥራትና በጽዳት ማቅረባችን ነውና። ከዚህ ያተያይዘው እንግዲህ ጥሩ የሆነ የሙያዊ ስነልቦና ያላቸው ባለሙያዎች ትልቅ የሆነ ስራም የሚሰሩበት ሂደት አለና እንደ አጠቃላይ እንግዲህ የስራ ቦታ ምርጥ በሚባል ሁኔታ ላይ እገኛለሁ ማለት ነው። ይህንን ይመስላል እንግዲህ እንዳትወጣ ላይ